አዎ በስልክ ገንዘብ ትልካለህ አዎ በደንብ ነው ምልክ አሁን ላይ ሁሉ ነገር በስልክ ስለሆነ ማንኛውም የምንጠቀመው ነገር ገንዘባችንም ሆነ መረጃ ምንም ሆነ ምንቀባብለው በስልክ ነውና በስልክ አዎ ገንዘብ እልካለሁ ለምሳሌ ባንክን ይመስል አሁን ደሞ የመጣ አለ ኢብር ሚባል አለ እዚህ ጅጅጋ ውስጥ የምንጠቀመው በዛ እጠቀማለሁ ገንዘብ ደሞ በቀላል የኤሌክትሪክ ስለሆነ በቀላል ማስተላለፍ ይቻላል ከአንዱ ሰው ወደ አንዱ ሰው ለጓደኛዬም ሆነ ለቤተሰቦቼ ሌላ ሀገር ላሉት ቤተሰቦቼ ለ እንደገና ደግሞ ሲቀጥል እቃ መግዛት ስፈልግ ደሞ ውጭ ሀገር የላኩን ገንዘብ ያን እቃ ማግኘት እችላለሁ ያነን እቃ ማዘዝ እችላለሁ ብር ከላኩ በኋላ እና አሁን የኤለክትሪክ የገንዘብ መላኪያ ስናይ በጣም ፈጣን እና አስተማማኝ የሆነ ዋስትና ያለው ከባንክ ወደ ባንክ የሚተላለፍ ማስተላለፍ የምንችልበት ከ ኢብር ወደ ሌላኛው የገንዘብ ማስቀመጫ ማስተላለፍ የምንችል የምንችልበት አስተማማኝ የሆነ መላኪያ ዘዴ ነውና አዎ በደንብ ነው የምጠቀም በደንብ ነው ገንዘብ የምልከው ለምሳሌ ወደ ሌላ ሀገር ስሄድ ለምሳሌ አብዛኛው ጊዜ እኛ ሀገር ብር የኢትዮጵያ ብር መቀበል ስለማይችል በገንዘባችን ዶላር ይዘን ነው አብዛኛው የምንልከው እና ወደ አንዱ ወደ አንዱ ከአንድ ወ ከአንድ ቦታ ወደ አንድ ቦታ ያለምንም ስጋት ያለምንም ፍርሃት በስልኬ ብቻ ይዤ በአግባቡ ይዤ ጠፋብኝ ወይም አልጠፋብኝ ሳልል ገንዘብ መላክና መቀበል እችላለሁ ማለት ነው በእነዚህ በሁለት መንገዶች እና ይሄ መንገድ አለ የገንዘብ እና ደግሞ እኔ የተለያዩ የገንዘብ መላኪያዎችን እጠቀማለሁ አሁን ላይ ያሉ እኔ ጋ ያሉ ለምሳሌ አቢሲኒያ ባንክ አለ ንግድ ባንክ አለ ኢብር አለ ሲቀጥልም ደሞ አሁን ላይ ደሞ ሌላ አዲስ የገንዘብ መላኪያ እየመጣ ነውና ካስፈለገኝ ያነን እጠቀማለሁ ማለት ነው። እና በዛ ምክንያት የፈለኩትን ነገር ልብስ ሆነ ጫማ እንደገናም ደሞ እቃዎችን ከፈለኩኝ ሲቀጥል ደሞ የሆነ ስራ ላይ እንትኔን የኔን ወረቀቴን ማስገባት ከፈለኩኝ ገንዘብ ከጠየቁኝ አስተማማኝ በሆነ መልኩ በስልክ እንከፍላለን እኛ ሀገር ደሞ እኛ ሀገር ደሞ አሁን ላይ የተጀመረው ምንድነው የመብራት ሀይል የሚከፈለው በስልክ ነው የውሃ የሚከፈለው በስልክ ነው ማንኛውም ግብር የቤት ግብር ሊሆን ይችላል የሚከፈለው በስልክ ነው እና ባንክ ወደ ባንክ ነው ቤታችን ቁጭ ብለን ማዘዋወር እንችላለን ማለት ነው እና በዛ መልኩ ገንዘብ እንልካለን ማለት ነው በስልካችን ወይም ደሞ አሁን ላይ የቁጠባ መንገድ ደሞ ለቁጠባ መንገድ ደግሞ ትልቅ የሆነ ምቾትን አስተማማኝነትን ፈጥሯል ብዬ አስባለሁ አሁን ገንዘባችንን በስልካችን ወደ ባንክ ሳናይድ ከቤታችን ሆነን ቀጥታ ወደ ባንካችን ማስገባት እንችላለን ማለት ነው ስልክን በመጠቀም እንዲሁም ደሞ ማውጣት ስንፈልግ ቀጥታ ገንዘባችንን ባንክ ሳንሄድ በስልካችን ትራንስፈር አርገን ወደተለያየ ኢብርም ምንም ምንም ሆነ ዋሌቶች አስገብተን ወደዛ ማውጣት እንችላለን ማለት ነው አሁን ላይ ካርድም መግዛት እንችላለን ካርድ ልከን ደሞ እንዲሁም ገንዘብ ካርድ ገንዘብ ልከን እንዲሁም ካርድ መግዛት እንችላለን ማለት ነው እንዲሁም ደሞ በረራዎችን ስንቆርጥ ግዴታ አየር በአየር ጣቢያ አየር በረራ ጋ ሳንሄድ እዚሁ ቤታችን ሆነን ትኬት መቁረጥ እንችላለን ማለት ነው ባስም ይሁን ያየ ያአየር ትኬትም ይሁን ቤታችን ውስጥ የባቡር ትኬትም ይሁን ቤታችን ላይ ሆነን በስልካችን ገንዘብ ልከን ትኬት መቁረጥ እንችላለን ማለት ነው እንዲሁም ደሞ ቀጠሮ ማስያዝ እንችላለን አሁን የመጣው ለምሳሌ ፓስፖርት ስንሞላ ቀጠሮ ከያዝነ በኋላ ቀጠሮ ለመያዝ ብለን አምስት ሺህ በስልካችን እንከፍላለን ማለት ነው ከከፈልነ በኋላ በአካል እንገኛለን ማለት ነው እዛ ክፍያውን ከተቀበል ከተቀበሉ በኋላ ማለት ነው እና አስተማማኝ ነገር ነው ብዬ አስባለሁ በስልክ ገንዘብ መላላክ እና አብዛኛው ማህበረሰባችን ኢትዮጵያ ደንቡ በተለይ በዚህ ጉዳይ በደንብ እያደገች እየመጣሽ ነው አሁን ሁሉ ነገር ዲጂታል እየሆነ ነውና አመሰግናለሁ የኔ ሀሳብ እዚህ ላይ ይሄ ነው ቻው

የሸክላ ኮሽ ትጠቀማለህ? አዎ በደንብ ነው የምጠቀም። ለምሳሌ የጥብስ ጥብስ ክትፎ ለነገር ለመጠቀም ለመስራት ስፈልግ በዛ ነው የምጠቀምና ትንሽ ጣዕም አለው፤ መያዝ አለው። እንዲሁም ደግሞ ሽሮ ሽሮ ደግሞ በሸክላ ነው የምንጠቀም እንደውም ደግሞ ውሃ ራሱ ደግሞ የውሃ መጠጫ ትልቅ የሆነ ወፈር ያለ መጠጥ እንደዛ ነው የምንጠቀም በሽክላ ነው የምንጠቀም እና አብዛኛው ቤታችን አብዛኛው የኢትዮጵያ ማህበረሰብ ሸክላን እንደ ባህላዊ እቃ ባህላዊ እቃ አርጎ የሚጠቀመው። አብዛኛው ለጌጥ ይጠቀመዋል፤ ለውሃ መያዣ አብዛኛው ይጠቀመዋል እንዲሁም ደግሞ በብዛት ሀገራችን ላይ ክትፎ ለመስራት ጥብስ ለመስራት የሸክላ ጥብስ የሚባል አለ የሸክላ ክትፎ የሚባል አለ እና የሸክላ የተለያዩ የስጋ አስተዋጾች በሸክላ ነው የምንመገባቸው እና ኢትዮጵያ ውስጥ ሸክላ ጥቅሙ ምንድነው? ካላችሁኝ ሸክላ ብዙ አይነት ጥቅም አለው ማለትም በደንብ ቦታው እንዳያር ያደርጋል። እንዳያር እቃው እንዳያር ይሄ በእንትን ላይ እሳት ላይ አርገን ስናስቀምጠው እቃው ጥቁር ይሄ ምግቡ እንዳይጠቁር እንዳያር መጥፎ መጥፎ መዓዛ መጥፎ ጠረን እንዳይኖረው ያደርጋል ማለት ነው እንዳይጠቁር ያደርጋል ይሄ የሸክላ ጥብስ የምንለው ማለት ነው እና የሸክላ ጥብስ በቃ ሙሉ ለሙሉ ጥፍጥና ያለው ጠፋጭ ነው በጣም እመክራለሁ ማለት ነው። ስለ ሸክላ እንድታስቀምጡ ምግባችሁንም ሆነ ምንም ሆነ በሸክላ እንድትሰሩ ማለት ነው። የኢትዮጵያ ህዝቦችም ሆነ ሌላ ሀገር ያላቸው ሰዎች ሲቀጥል ደግሞ ሸክላ አብዛኛው ጊዜ እናቶቻችን የሚጠቀሙበት ለምንድነው ካላችሁኝ ሸክላ የሚጠቀሙበት ቡና ለመፍላት ነው ቡና ያፈላሉ ሸክላ ሸክላ ላይ ቡና በሸክላ ነው ጀበና የሚባል ነገር አለ ጀበና ያ ጀበና እሳት ላይ ይቀመጥና ቡናው ይፈላል ማለት ነው እና በዛ ቡና ምክንያት በዛ ሸቅላ ምክንያት ቡና ይገኛል እና ጥሩ መዓዛም ያለው ቡና ይወጣል እና በጀበና የሚፈላ ቡና እና በ በብረት የሆነ በብረት የሆነ እቃ የሚፈላ በሌላ ወይም ደግሞ በሌላ እቃ የሚፈላ ቡና አንድ አይደለም። የጀበናው ትልቅ የሆነ መዓዛ ትልቅ የሆነ ሽታ አለው ማለት ነው። ትልቅ የሆነ ጣዕምም አለው። ያምራል ደግሞ ከረኑ የጀበና ቡና እና እንዲሁም ደግሞ ለማቁላት አቁልተን ለምሳሌ ቡና አቁልተን ፈጭተን ለመሰራት ያመቸናል ማለት ነው። የሸክላ እና ሸክላ ብዙ የሆነ ጥቅም አሉት እንደ ሀገር አቀፍ እንደ ሀገር አቀፍ ለመጎብኛም ይሆናል። የሸክላ ስራዎች የተለያዩ ሸክላ ስራዎች አለ ስዕልን ለመሳል ሊሆን ይችላል ስዕል ብቻ ሳይሆን የተለያዩ ነገራቶችን እና አመሰግናለሁ በዚህ ጉዳይ ሌላ ተጨማሪ የምናገረው ነገር የለም ያው ወንድማችሁ ሙባረክ ነኝ አመሰግናለሁ።

በምን ሰዓት ትነሳለህ? አዎ አኔ እንኳ አብዛኛው ጊዜ የምነሳ ጠዋት አስራ አንድ ሰዓት ላይ እነሳለሁ ሌሊት አስራ አንድ ሰዓት ላይ አንዳንዴ ደግሞ ለምሳሌ ብርድ ከሆነ ዝናብ ከሆነ የምነሳው ስንት ሰዓት ነው ወደ ሁለት ሰዓት አካባቢ አነሳለው። የ ቡርዱ ካለፈ ቦኋላ ወይም አንድ ሰዓት አካባቢ አንድ ተኩል አከባቢ እነሳለሁ ማለት ነው። ያለበለዛ ግን ጡዋት ጡዋት ሁሌ አስራ አንድ ሰዓት እነሳለሁ። እንዲሁም ከተነሳው ጥቅም ደግሞ ብዙም ጥቅሞች አሉት ብዙ ጥቅሞች አሉት ጠዋት የመነሳት ለምሳሌ ጡዋት የሚነሳና ሶስ ጡዋት አስራ ሁለት ሰዓት የሚነሳና ከቀኑ ሶስት ሰዓት የሚነሳ በጣም ልዩነት አላቸው። ጡዋት አስራ ሁለት ሰዓት የሚነሳ ስራው ላይ ውጤታማ ይሆናል። ስራውን ቀደም ብሎ እንዲጀምር ተማሪ ከሆነ ደግሞ በሰአቱ ትምህርት ቤት እንዲሄድ ይረዳዋል ማለት ነው። ስራዎቹን ቀደ ስራ ስራውን ቀደም ብሎ በጡዋቱ ለመጨረስ ይረዷል ማለት ነው። ያ ደግሞ በጭንቅላት በ የአእምሮ ጉልበት ይሰጣል የአእምሮ ጥንካሬ የአእምሮ ተነሳሽነትን ይሰጠዋል ማለት ነው። ግን ሶስት ሰዓት የሚነሳ ሰው በተቃራኒው ስናይ እየደበረው እያስጠላው እንዲሁም ደግሞ ለስራው ዘግይቶ ይነሳል ማለት ነው። ተማሪ ከሆነ ደግሞ ትምህርት አርፍዶ እና ደግሞ በዚህም ምክንያት ትምህርት ለመቅረት ያስገድደዋል ማለት ነው። በዛ ምክንያት ውጤታማ አይሆንም። አርፍዶ የሚነሳ ሰው ማለት ነው። በእኛ ማህበረሰብ በእኛ ማህበረሰብ በኩል ጡዋት የሚነሱና አርፍደው የሚነሱ ሌሊት የሚነሱና ቀደም ብሎ የሚነሱና ዘግይተው የሚነሱ ሰዎች የሆነ እንትን አላቸው ልዩነት አላቸው እንዲሁም ደግሞ የተለያየ ልዩነት ስንል የተለያየ በስራቸው በስራማ ውጤታማ አይደሉም ማለት ነው። አንዳንዱ ስራ የስራ ሲሰራ ቀደም ብሎ የሚጀምር ከሆነ ያን ስራ ቀደም ብሎ የሚጀምር ከሆነ ውጤታማ ሊሆን ይችላል። ወይም ደግሞ በአግባቡ በሰአቱ ሊጨርሰው ይችላል። አማ አርፍዶ የሚሰራ ያን ስራ የሚጀምር ከሆነ አምሽቶ ሊተኛ ይችላል እና የእንቅልፍ ራሱ የእንቅልፍ መዛባት ሊያመጣበት ይችላል። ያ ሰው ማለት ነው በሰአቱ ሰርቶ በሰአቱ መተኛት እንዳይችል ያደርገዋል እንዲሁም ደግሞ በሰአቱ እንዳይመገብ ሁላ ሊከለክለው ይችላል ማለት ነው። እና በዚህ ምክንያት በጡዋቱ ወይም አርፍዶ መነሳት በሌሊቱ መነሳት ትልቅ የሆነ ጥቅሜታ አለው ብዬ አስባለሁ እንደኔ ማለት ነው። ሌላ ደግሞ ይኸው እንደ እንደ ሀገራችን እንደ አለም አብዛኛው ሰው አይታችሁ ከሆነ አርፍዶ ነው የሚነሳው ያ ደግሞ ኢትዮጵያን ይቺን ሀገር ወደ ኋላ እንድትጎትት ያረጋታል። ለምሳሌ ውጮችን እንይ ውጮች ቶሎ ነው የሚነሱት። በሰአቱ ነው የሚነሱት ቻይናን ብንወስድ ቻይና ቶሎ ነው ተነስታ ስራዋን ሰርታ ምን ብላ መልሰው የሚተኙ ማለት ነው። አራት ሰዓት ምናምን ነው እንቅልፍ የሚተኙ ይባላል እና በዚህ ምክንያት ይኸው የአለማችን ቁጥር አንድ መባል ቻሉ ማለት ነው በስራ።

ልዩ ችሎታዬ በጧዋት መነሳት በጧዋት ተነስቼ ጧት አስራ አንድ ሰዓት ተነስቼ ወደ ስራ የምሄድ ልዩ ችሎታ አለኝ። እኔ በጣም ለየት የሚያደርገኝ ነገር አብዛኛው ጊዜ ጓደኞቼ አምሽተው ይተኛሉ እና ደግሞ እንትን ሲሉም ሲነሱም አርፍደው ነው የሚነሱና እኔ ግን ቶሎ ተኝቼ ቶሎ የምነሳት የሆነ ችሎታ አለኝ ማለት ነው። እንዲሁም ደግሞ እኔ በስልክ በጣም ትልቅ የሆነ ሙያ አለኝ። ማንኛውም ነገር ኤዲቲንግ ሳደርግም ሆነ ምንም ሳደርግም ሆነ የተለያዩ ነገራቶችን ሴቲንግ ውስጥ ገብቼ ስለ ስልክ ነገር መመርመር ምን ማለት እንደዚህ እንደዚህ አይነት ነገሮችን ብቃቱ አለኝ ችሎታ አለኝ ማለት ነው። ሲቀጥል ደግሞ ልዩ ችሎታዬ ብዬ የማስበው ምንድነው? ባብዛኛው ጊዜ እንደዚህ ሶሻል ሚዲያ ላይ የተለያዩ ነገራቶችን የተለያዩ ሰዎችን ለማግኘት እኔ የምጠቀመው ስቴፕ እና ስትራቴጂ እንትን አለ ሂደት አለ እና በዛ ምክንያት ማንኛውም የሶሻል ሚዲያ ላይ የምፈልገውን ነገር የማግኘት ብቃት አለኝ። በጣም እንትን ስል ስፈልግ ገብቼ ጎግል ላይ የሆነ ነገር ስፈልግ ማህበራዊ ገጽ ላይ የሆነ ነገር ስፈልግ ቶሎ ብዬ ማግኘት ችሎታ አለኝ ማለት ነው። እና መረጃዬን ማጣራት ችሎታ አለኝ ብዬ አስባለሁ እና በሰዎች ዘንድ ደግሞ ቶሎ የመረዳት የሚናገሩትን ነገር የመረዳት እና የመገንዘብ ችሎታ ላይ ብዬ አስባለሁ። እናም ደግሞ አንድ በቪዲዮ የማየውን ነገር ወይም በድምጽ የምሰማውን ነገር ቶሎ የመረዳት ችሎታ አለኝ። እና ያን ነገር ደግሞ ከዚህ አንፃር ነው ከዚህ አንፃር ነው ብዬ የመለየት ችሎታ አለኝ ብዬ አስባለሁ ማለት ነው። ይኸው ችሎታዬ በዋናነት ይሄ ነው። ሲቀጥል ደግሞ ትናንሽ ችሎታ አለኝ ለምሳሌ ኳስ የመጫወት ስፖርት ላይ ሆኖም ሆኖ ምንም ቢሆን ላይ ጥሩ የሆነ የኳስ ብቃት አለኝ ጥሩ የሆነ ጭንቅላት አለኝ ኳስ የምጫወት ብቃት አለኝ ማለት ነው። እንደዚህ እንደዚህ አይነት ነገራቶች ላይ በደንብ የተካንኩ ነኝ። ከሰው ጋር የመግባባት ደግሞ የሆነ ትልቅ ችሎታ አልኝ። ከሰው ጋር የመግባባት ከሰው ጋር የመስማማት የሆነ ሰውን የመረዳት የሆነ ችሎታ አለኝ ብዬ አስባለሁ። አመሰግናለሁ

የይለፍቃልህን ትጠብቃለህ አዎ የይለፍቃሌን እጠብቃለሁ እኔ አብዛኛው ጊዜ እንዴት ብዬ እረሳዋለሁ። ግን የሆነ ጊዜ አጋጥሞኝ ነበር እንደዚህ ከሲስተሙ ከስልኩ ችግር ነውና። በእንትኑን ረሽቼ የለፍ ቃሉን ረሽተው። እዛ ወደ ከተማ በመሄድ የኔ የይለፍቃል እንደገና እንደ አዲስ የየለፍ ቃሉን ሰብረው ገብተው እንደ አዲስ እንትኔን ከፍቼ ኢሜሌን ምናምን ከፍቼ ሁሉን ነገር ከፍቼ እንደ አዲስ ያስገባሁበት ሰዓት አለ። አንድ ጊዜ ደግሞ እንደዚሁ ጠዋት ላይ እንደዚህ ተበላሽቶ የለፍ ቃሉ። ብሞክረው ብሞክረው ባስገባ ይለፍቃል። እንትኑን ስሙን ባስገባ እምቢኛልኝ። ከዛ በኋላ ወደ በቃ ምንም አማራጭ የለኝም። ብዬ ወደ ከተማ ሄጄ። እንትን ላስከፍተው ስልዬ ለፍቃሉን ከዛ በራሱ ጊዜ ዝም ብዬ ይሄ ስነካው እዚህ እንትኑን ማለት ነው። ስነካው ስክሪኑን ስነካው በራሱ ጊዜ እንደገና ጠፋና። እንደገና በራ። ከዛ በኋላ እንደገና ብርቱ ከጠፋ በኋላ ገብቼ ስም ሳስገባው የኔ ለፍቃል ሰራልኝ ማለት ነው። እና የልፍ ቃል በዚህ መልኩ እኔ ረስቼ አውቃለሁ። ሁሌ አልጠብቅም ለማለት ነው። የይለፍቃል ጥቅሙን ስናይ የብዙ የሆነ ጥቅም አለ ማለትም ያንተን የሆነ የራሴ የሆነ መረጃ ሌላ ጓደኛ ሆነ ሌላ ሰው እንዳይመለከት እንዳያይ ሚስጥርህን ትጠብቃለህ ማለት ነው ሚስጥር ጠባቂ ነው የይለፍ ቃል። እና ሚስጥር አንተ የለፍ ቃልን ካልጠበቅክ ግን ማትጠብቅ ከሆነ የለፍ ቃልህን ስልክህን ልታጣ ትችላለህ ማለት ነው። ውስጥ ያለውን ማንኛውም ነገር መረጃ በሌባ ልትበላ ትችላለህ ማለት ነው ወይም ልንበላ እንችላለን እና። አብዛኛው ጊዜ የይለፍ ቃል ይኸው ግዴታ ነው ሁላችንም የምንረሳ አይመስለኝም የይለፍ ቃሉን ግን በእኛ ማህበረሰብ ዘንዳ የይለፍቃል የሚረሱ ብዙ ሰዎች አሉ እነዛም ደግሞ እነማን ናቸው ካላችሁኝ? ትላልቅ ሰዎች ለምሳሌ አባቶቻችን እናቶቻችን አያቶቻችን ያሉ ስልክ ተጠቅሞ የማያውቁ ማህበረሰቦች አሉ የኛ ወገን የሆኑት እነሱ ምንድነው የይለፍ ቃላቸውን ይረሳሉ አብዛኛው ጊዜ። የለፍ ቃላቸውን ይረሱና ስልካቸውን ወደ ወደ እንትን ወደ ሰው ሄደው እንዲሰብርላቸው ሞባይል ቤት ሄደው እዛ ብር ብዙ ወጪ የሚያወጡ አሉ የለፍቃላቸውን ረስተው ማለት ነው። አብዛኛው ጊዜ የለፍ ቃል የሚያስታውሷቸው ልጆቻቸው ካሉ ለልጆቻቸው የለፍቃል የለፍቃል የሞሉላቸውና ልጆቻቸው ያን የለፍቃል ሁሌ እየከፈቱ ይሰጧቸዋል ማለት ነው። በሚረሱበት ሰዓት እና አብዛኛው ጊዜ የእናትና አባቶቻችን ወይም አያቶቻችን አዛውንቶች በአጠቃላይ በአጠቃላይ ምንም ያውቁት ነገር የለም ማለት ነው የለፍቃል አይጠብቁም አያውቁም ማለት ነው። የለፍቃል ማወቅ ብዙ ነገር ይጠቅማል ለምሳሌ አሁን ላይ በስልክ ብቻ ሳይሆን አሁን ሁሉ ነገር የለፍቃል ያስፈልገዋል። የራስህ ለመሆኑ ማለት ነው ለምሳሌ ባንክን ብንወስድ ለምሳሌ ብር ማስቀመጫ የይለፍ ቃል ከሌለ ያንተን ባንክ ማግኘት አትችልም ይሄ ባንክ ውስጥ ያለውን ገንዘብህን መውሰድም ሆነ መውጣትም ማስገባትም አትችልም ማለት ነው። የይለፍቃልህን ካላወክ የይለፍቃል በጣም የሆነ ትልቅ የሆነ ሚስጥር መጠበቂያ ነው ብዬ አስባለሁ ሚስጥራችንን የምንጠብቅበት። ከሌባ ካጭበርባሪ እንዲሁም ደግሞ ከማንፈልገው ሰው ከማንፈልገው አካል ሚስጥራችንን የምንጠብቅበ ነገር ነው ብዬ አስባለሁ። የይለፍቃል የምንለውና ትልቅ የሆነ አለው የይለፍ ቃል የሚረሱም የሚረሱ ካሉ የይለፍ ቃሉን ሲረሱ ውስጥ ላይ ያለውን ነገርም አብሮ የማጣት የሆነ እድል አለና የይለፍቃል ሊረሳ የማይገባው ትልቅ የሆነ ጠቃሚ ነገር ነው ማለት ነው። የይለፍቃል እና እኔ እንኳን እንደዚህ አይነት ነገር አልረሳም። የይለፍቃል እንኳን በረሳበትም ነገር ትንሽ የሚከብድ ከሆነ የይለፍቃሉ በስክሪቢቶ ጽፌ ነው የማስቀምጠው እና እንደዚህ አይነት ነገር ላይ እንኳን እኔ አልታመም ብዬ አስባለሁ። የምታማማድለውም አንድ ሁለቴ ቢያጋጥመኝም ያ በስህተት ነው ግን እኔ የለፍ ቃሌን አልረሳም የለፍ ቃሌን በደንብ ነው የምጠብቀው። እንደውም የኔን ብቻ ሳይቀር የሌሎችንም የይለፍ ቃል የጓደኞቼንም ሆነ የእናቴ አባቴን የይለፍ ቃል በጭንቅላቴ ይዤ የማስቀምጥ ሰው ነኝ ብዬ አስባለሁ ማለት ነው። እና እኔ እንኳን በዚህ ነገር አልታመም ብዬ አስባለሁ እኔ ሌላ ጥያቄ ካለ ዝግጁ ነኝ። እሺ አመሰግናለሁ የተመለሰ ይመስለኛል። እሺ ቻው

የክላውድ ማከማቻ እጠቀማለሁ በደንብ ነው የምወድ ክላውድ ማከማቻ ከሌለ ማንኛውም ነገር ማስቀመጥ አልችልም ማለት ነው። ምክንያቱም የእኔ ማንኛውም መረጃ ሊጠፋ ይችላል ፎቶ ሊሆን ይችላል ቪዲዮ ሊሆን ይችላል። ኮንታክት ሊሆን ይችላል አብዛኛው ጊዜ ክላውድ ነው ማስቀመጥ ክላውድ ላይ ባላስቀምጥ ኖሮ እኔ አይኖረኝም ማለት ነው። እና ላጣ እችላለሁ እና በዛ ምክንያት እኔ ከላውድ እንትን እላለሁ ማለት ነው። እና በዚህ ምክንያት ክላውድ ማከማቻ እጠቀማለሁ ክሎድ ማከማቻ ጥቅም ምንድንነው ካላችሁኝ? የተለያዩ ጥቅሞች አሉት ክላውድ ዳታ ለማስቀመጥ እንትን መረጃ ለማስቀመጥ ኮንታክት ለማስቀመጥ ፎቶ ቪዲዮ ምስሎችን ተንቀሳቀሽ ምስሎችን የማይንቀሳቀሱ ምስሎችን ለማስቀመጥ ይጠቅመናል ማለት ነው። እዛ ላይ ያስቀመጥነው ነገር ስልካችን እንኳን ቢጠፋ ፓስወርድ የይለፍ ቃል እንኳን ብንረሳ እዛው እንትን ውስጥ ኢሜል ውስጥ በመግባት ክላውድ ውስጥ በመግባት ያን መረጃ ማውጣትና መጠቀም እንችላለን ማለት ነው። በዛ ምክንያት እጠቀማለሁ

የቪዲዮ ጥሪ አዎ የቪዲዮ ጥሪ ታደርጋለህ አዎ እጠቀማለሁ አብዛኛው ጊዜ ሀገር ቤት ለምሳሌ ደውዬ ረጅም ጊዜያችንም ስለሆነ መነጋገር ስፈልግ በቪዲዮ ጥሪ ነው የምደውል እና የምንነጋገር የምገናኝ ማለት ነው ከእነሱ ጋር። የቪዲዮ ጥሪ ብዙ የሆነ ጥቅም አለው ማለትም ስራህን ለማሳየት ይጠቅምሃል የፈለከውን ነገር የፈለከውን አላማ የፈለከውን ነጥብ በአካል እንዲረዳህ ሰው ማድረግ ይቻላል ማለት ነው እንትኑን እንትኑን በመሰየት ቪዲዮውን በመሰየት ወይም ምስሉን በመሰየት ማለት ነው እና በዛ ምክንያት እኔ ቪዲዮ ጥሪ አብዛኛው ጊዜ እጠቀማለሁ። እንዲሁም ደግሞ ለምሳሌ ቤት ምናምን ሲኖር የእም ቤት መግዘት ከፈለኩኝ ወይም ደግሞ የሆነን እቃ የሆነ የሱቅ እቃ ሊሆን ይችላል የሆነን መሬት መግዛት ፈልጌ ሊሆን ይችላል ያን በምንድነው ማየት የምንችለው በቪዲዮ ጥሪ ነው። ቪዲዮውን በማየት ያን ምስል በማየት ይሄን ነገር ግዙት ይሄን ነገር አትግዙት እያልን እንትን የምንለው የምንለው ይሆናል ማለት ነው። የምንፈልገውን ነገር እንገዛለን የማንፈልገውን ነገር ደግሞ እንተዋለን ማለት ነው። እንዲሁም ደግሞ ቤተሰቦቻችን ጋር ለመገናኘት ይጠቅምናል ማለት ነው። ረጅም ጊዜ ፊት ለፊት ያልተያየነውን ያልተያየነውን ያልተገናኘነውን ጓደኛችንን በቪዲዮ ጥሪ መሰረት በስልካችን ሆነን በቪዲዮ እየተያየነ መጫወት ማውራት እንችላለን ማለት ነው። የተለያዩ መረጃዎችን መቀባበል እንችላለን ለምሳሌ ስብሰባ ላይ ስንሆን የቪዲዮ ጥሪ ግድ ይላል የቪዲዮ ጥሪ ከሌለ በደንብ እንትኑ ምስሉም ሆነ እንትን መረጃ ሙሉ ለሙሉ ማስተላለፍ አንችልምና የቪዲዮ ጥሪ ትልቅ የሆነ ጥቅም አለው ብዬ አስባለሁ። የቪዲዮ ጥሪ እኛ ሀገር ላይ እኛ ኢትዮጵያ ላይ የቪዲዮ ጥሪ አብዛኞቻችን አንጠቀምም ምክንያቱም የምንይዘው ትናንሽ ስልክ ስለሆነ እንደዚህ ትላልቅ ስልኮችን የማንይዝ ማህበረሰቦች ስለሆነ አብዛኛው ጊዜ ቪዲዮ ጥሪ አንጠቀምም በተለይ እናቶች አባቶች ትላልቅ ሰዎች የቪዲዮ ጥሪ አይጠቀሙም ማለት ነው። ሊጠቀሙ የሚችሉት አሁን የተወለዱ ወጣቶች እንደኛ አይነቶች እነሱ የቪዲዮ ጥሪ ይጠቀማሉ ማለት ነው። ለመገናኘት ሀገር ለማየት ለመጎብኘት እንዲሁም ደግሞ ለመጨዋወት ምናምን የተለያዩ ሱቆችንም ሆነ ቦታዎችን ከተማዎችን ለማየት ምን ለማለት በቪዲዮ መልኩ ነውና በዛ ምክንያት ነው እንትን የምንል ማለት ነው። እኔን እንኳን አብዛኛው ጊዜ የቪዲዮ ጥሪ የምጠቀመው ከእናቴ ጋር ሳወራ ነው እናቴ ውጭ ሀገር ስላለች አረብ ሀገር ስላለች ከእሷ ጋር ለመተያየት በአካል መገናኘት ባልችልም ግን በቪዲዮ በመተያየት በአካል እንደተገናኘን ሆነን እንጫወታለን እናወራለን ማለት ነው። እና የቪዲዮ ጥሪ ባይኖር ያው በድምጽ ብቻ ነው ሁሉ ነገር እንትን ሊለዋወጥ የሚችል ማለት ነው ያ ደግሞ ጉዳት አለው ምክንያቱም ድምጽ ማስመሰል ይቻላል የጓደኛ ድምጽ ለምሳሌ አንድን ሰው መስለህ አንተ የጓደኛህን ድምጽ አስመስለህ ከሌላ ሰው ጋር መውራት ትችለለህ ማለት ነው። የዛን ጊዜ ካወራህ በኋላ ብር ምናምን ልታስልክ ትችላለህ ብር ላክልኝ ብሎ ለምሳሌ ሌቦች ጥሪ ምክንያት የጓደኛውን ድምጽ አስመስሎ ብር ላክልኝ ይሉህና ከዛ በኋላ ካንተ ብር ይወስዳሉ ማለት ነው። የተለያዩ ነገራቶችን ያዙሃል ምን ይሉሃል በጓደኛህ ድምጽ አድርገው ማለት ነው እና ያ እንዳይሆን የቪዲዮ ጥሪ ትልቅ የሆነ ወሳኝ የሆነ ሚና አለው ብዬ አስባለሁ ማለት ነው። እና የቪዲዮ ጥሪ ብንጠቀም እኛ ማህብረተሰብ በደንብ ቢስፋፋ ከዛ ላይ ስራ ቢሰራ ብዬ አስባለሁ። ወደ ውጮች ስንመጣ ግን ውጮች አብዛኛው ጊዜ ነገራቸውን ስብሰባቸውን ሲሰበሰቡም ሆነ ጓደኞቻቸው ጋር ቤተሰቦቻቸው ጋር ሲገናኙ መጀመሪያ የሚያደርጉት ነገር ምንድነው? ቪዲዮ ጥሪ ነው የሚጠቀሙት በቪዲዮ ጥሪ ነው ሁሉን ነገር መረጃም ሆነ ምንም ሆነ የእነሱ የተማሩ ስለሆነ ከእኛ የበለጠ የተማሩ ናቸው ስለዚህ ነገር አይጠፋቸውም ብዬ አስባለሁ። እና ነገራቶችን የሚጠቀሙት በቪዲዮ ጥሪ ነው ቅድም እንዳልኩት ስብሰባውን ሊሆን ይችላል ትምህርት ራሱ በቪዲዮ ጥሪ ይከተተላሉ ማለት ነው። ቤተሰቡ ቤት ሆኖ የታመመ ተማሪ ካለ በቪዲዮ ሆኖ እንዲከታተል ያደርጋል መምህሩ የሚናገረውን ነገር በቪዲዮ ሆኖ እንዲከታተል ያደርገዋል ማለት ነው። ስለዚህ የቪዲዮ ጥሪ ትልቅ የሆነ ጠቀሜታ አለው ማለት ነው። እና እኔ የመጀመሪያው ተጠቃሚ ነኝ በዚህ ጉዳይ በዚህ ዙሪያ የቪዲዮ ጥሪ እኔ የመጀመሪያው ተጠቃሚ ነኝ አንደኛው ተጠቃሚ ነኝ ብዬ አስባለሁ። እና በዚህ መልኩ እጨርሳለሁ ማለት ነው ንግግሬን አመሰግናለሁ።

ዋይፋይ ትጠቀማለህ? አዎ በጣም ዋይፋይ እጠቀማለሁ ለምሳሌ እኛ ቤት ለምሳሌ ዋይፋይ አለ። እና ከዛ ሁሌ ቁጭ ብዬ ዋይፋይ ነው የምጠቀም ዳታ አልጠቀምም አሁን አሁን ዛሬ ብቻ ትምህርት ቤት ስለሆንኩኝ በዳታ ነው እየተጠቀምኩ ያለኝ እንጂ ቤት ከሄድኩኝ ወይፋይ አለ በዛ ወይፋይ ነው የምጠቀመው ማለት ነው። ሃያ አራት ሰዓት ሙሉ ዋፋይ ከዋይፋይ አልነጠልም ማለት ነው። የትኛውም ስልክ ከውጭ ሀገር ለምሳሌ እናቴ ስትደውልልኝ ቀጥታ ዋይፋዬ ክፍት ከሆነ ቀጥታ ይገባ ይገባል ማለት ነው። ጥሪውና በዛ ምክንያት ዋይፋይ እጠቀማለሁ ማለት ነው። ስለዚህ እኔ ብቻ ሳልሆን እናቴም አባቴም አያቴም ይጠቀማሉ ዋይፋ እና እንጠቀማለን። አዎ እመሰግናለሁ

ግንፎ ትበላለህ አዎ በደንብ ነው የምበላ ግንፎ ግንፎ እወዳለሁ በተለይ ጠዋት ጠዋት ከእንቅልፌ ከተነሳው በኋላ ግንፎ ነው የምመገበው። እንደኛ እንደ እንደ ሀገራችን ደግሞ ባህል ግንፎ በጣም ተወዳጅ የሆነ የምግብ አይነት ነው። እንግዳ ሲመጣ ሊሆን ይችላል በዓል ሲደርስ ሊሆን ይችላል እንደገናም ደግሞ ምግብ የሌለም ሲሆን ቤት እንጀራ የሌለ ሲሆን ገንፎ ነው የምንጠቀመው። እና ገንፎ ብቻውን ሳይሆን የሚበላው ዘይት በማረቅ ቅቤ መማረቅ የወጥጥ ተዋጾዎችን በማድረግ። ብትመገቡት በቃ በጣም ደስ ይላል ማለት ነው። ትኩስ እንደሆነ ብትመገቡት ገንፎ በጣም ያማረ የሆነ ምግብ ነውና። ገንፎን እመክራለሁ እኔ እንደኔ ማለት ነው። በኢትዮጵያ ዘንድ በተለይ በአብዛኛው በሰሜን በኩል ገንፎ ይመገባሉ ማለት ነው። ገንፎ ማለት ሰውነት የሚገነባ ሆድን የሚመላ ረሃብን የሚያጠፋ ደስታን የሚሰጥ። ከቤተሰብ ጋር ተሰብስበህ ለብቻ ሳይሆን ከቤተሰብ ጋር ከቤተሰብህ ጋር ተሰብስበህ የምትመገበው የሆነ ምግብ ነው ግንፎ ማለት። እና ደስ ይላል በጣም እዚህ አይታ አለው ቀባታ አለው። እና በደንብ ነው የምጠቀመው እኔ ልጅ እያለሁ እንደውም ጠዋት ጠዋት ሁሌ ገንፎ ነው እናት የምታቀርብልኝ ነበር። እና ያንን ገንፎ እንደውም ሁሌ ጨርሼ እጄን ልሼ ወላ ነው በቃ የምሄድና። በቃ ደስ ይለኛል ገንፎ እኔ በጣም ነው የምወድ ገምፎ። ጓደኞቼም በጣም ይወድዳሉ እኔ የማውቃቸው የዛን ጊዜ ቤተሰቦቼ ሁሉ በብዛት የሚጠቀመው ገንፍ ሆኖ አመሰግናለሁ

ከጎረቤቶችህ ጋር ጥሩ ግንኙነት አለ? አዎ በደንብ አለኝ ጎረቤቶቼ ይወዱኛል። የተለያዩ ጎረቤቶች አሉኝ ከ አንድ ሁለት ሶስት በላይ ጎረቤት ነው ያለኝ ግቢ ውስጥ ነው የምንኖረው። እና በጣም ነው ጥሩ ግንኙነት ያለነ። ለምሳሌ ምግብ ሲኖር እንትንና እንለዋወጣለን ምግብ ስጋ ስናርድ ለምሳሌ ግማሹን ለኛ ግማሹን ደሞ ለጎረቤቶቼ በማድረግ እንጠቀማለን ማለት ነው። እንዲሁም ደግሞ እቃ እንዋዋሳለን እቃ ለምሳሌ ማጠቢያ ሊሆን ይችላል። ምግብ መስሪያ ሊሆን ይችላል ሻይ መጣጃ ሊሆን ይችላል ብርጭቆ ሊሆን ይችላል የተለያዩ እቃዎችን እንለዋወጣለን ማለት ነው። ከጎረቤት ከጎረቤቶች ከጎረቤቶች ጋር ማለት ነው እና እኔ ብዙ አይነት ግንኙነት አለኝ ብዙ አይነት ጥሩ የሆነ ግንኙነት አለን። ለምሳሌ ጠዋት ስንነሳ ደና አደራችሁ እንባባላለን እንዴት ነበር አዳራችሁ በሰላም አደራችሁ ወይ ምናምን እነሱም ደግሞ እንደዛ ይሉናል ደና አደራችሁ ይሉናል። አሀምዲላ ብለን እናልፋለን እኛም እንዲሁም ደሞ ስድስት ሰዓት አካባቢ ደህና ዋላችሁ እንባባላለን። እንዴት ዋላችሁ? ከጧት እስከ ስድስት ሰዓት እንዴት ነበረው ውሏችሁ? የት ነበራችሁ? በሰላም ቆያችሁ ወይ እንባባላለን ማለት ነው። ማታ ላይ ሲደርስ ደሞ እንዲሁም ደህና አመሻችሁ ወይ ደህና ቆያችሁ ወይ ደህና ዋላችሁ ወይ እንባባላለን ማለት ነው። እንደዛ እየተባባለ በዛውም ደግሞ የተለያየ የሆነ የቀኑ የቀኑ ውሎን ያጋጠመነን ነገር እንነጋገራለን ማለት ነው። እንደዚህ እንደዚህ አጋጥሞኝ ነበር እንደዚህ እንደዚህ እንጫወታለን እንስቃለን እንላለን እና ጥሩ ግንኙነት አለኝ ብዬ አስባለሁ። እኔ ከጎረቤቶቼ ጋር ማታ ሲሆን ደግሞ እንዲሁ እንባባላለን ደህና እደሩ ብለን ወደ አልጋችን እንሄዳለን ማለት ነው። ከዛ በኋላ ማታ ደግሞ ስንተኛ እርስ በእርሳችን አንረባበሽም መቼም። ቲቪ የምናይ ከሆነ ቲቪውን ድምጹን ቀንሰን ነው የምንመለከትና ያን ያህል እኔ ከጎረቤቶቼ ጋር ጥሩ የሆነ ግንኙነት አለኝ ብዬ አስባለሁ። አመሰግናለሁ።

በአካባቢው ድልድይ አለ አዎ አለ ለምሳሌ የአክስቴ ቤት ላይ አለ ለምሳሌ አንድ ድሌድይ የተሰረገ አለ ከአስፋልቱ በላይ ማለት ነው። እና በዛ ድሌ የእግረኛ ድሌ ነው በታች ደግሞ የመኪና ስለሆነ መኪና በአግባቡ እንዲያልፍ ሲባል እንዲሁም ደግሞ ሰዎች እንደይገጩ እንደይጎዱ ሲባል ድልድይ ተሰራ ማለት ነው። እና እኔ በአካባቢያችን ድልድይ አለ እንደውም የኔ አካባቢ ምን ይባላል ቻይና ሰፈር ይባላል። ቻይና ሰፈር ደግሞ እንደሚታወቀው ብዙ ድልድዮች አሉት ብዙ መንገዶች አሉት የድልድይ መንገዶች እና ታዋቂ ሰፈር ነው። የኔ እንኳን በድልዴ አልታማም ልል ነው። እሺ አመሰግናለሁ። በዚህ ጉዳይ ሲቀጥል ደግሞ ድልድይ ያለበት ቦታ ምን ምን ላይ ነው? ካላችሁኝ ቻይና ሰፈር ብቻ ሳይሆን ጦር ሀይሎች የሚባል ቦታ አለ እንዲሁም ደግሞ መገናኛ አካባቢዎች ሰዎች የሚበዙበት መኪናዎች የሚበዙበት ቦታዬ ብዙ የሆነ ድልድይ አለ ማለት ነው። እና በዛ ድልድይ መልኩ መጓዝ ይቻላል ማጥናው አመሰግናለሁ።

የምወደው መጠጥ ምንድነው? እኔ በአብዛኛው ጊዜ የምጠቀመው ፋንታ ነው። ፋንታ በጣም እወዳለሁ፤ እንዲሁም ደግሞ ሲቀጥል ለስላሳ እወዳለሁ፤ ከዛ በኋላ ኮካኮላ እወዳለሁ። ከዛ በኋላ ደግሞ ሚሪንዳ ወዳለው ማለት ነው። እንዲሁም ስፕራይት አሁን ደግሞ የመጣ ማክስ ደግሞ የሚባል ነገር አለ በጣም ነው የምወደው ማለት ነው።

የዝናብ ውሃ ትሰበሰባለህ? አዎ የዝናብ ውሃ በደንብ ነው የምሰበሰብው። ምክንያቱም እኛ ጋብዛኛው ጊዜ የዝናብ የውሃ አቅርቦት ስለሌለ፤ የዝናብ ውሃ ነው የምንጠቀመው። የዝናብ ውሃ ከሰበሰብን በኋላ ለተለያዩ ነገራቶች እናደርገዋለን ለምሳሌ ልብስ ማጠቢያ፤ ሊሆን ይችላል እቃ ማጠቢያ፤ ሊሆን ይችላል እንደገናም ደግሞ ለተለያዩ፤ ነገራቶች መስሪያ ሊሆን ይችላል ማለት ነው። ከብቶችን እንስሳቶችን እንዲጠቀሙበት ለማድረግ ለምግብነት፤ ሳር ለማብቃት፤ ጭቃ ለማብቃት፤ ቤት ለመስራት፤ የዝናቧ እንጠቀምበታለን ማለት ነው። አብዛኛው ማህበረሰቦች ማህበረሰባችን በተለይ በገጠሩ ያሉ ሰዎች የዝናብ ውሃን እንደ መስኖ ለመስኖ ይጠቀሙበታል ቤት ምስር ይጠቀሙበታል። ለምግብነት ራሱ የሚጠቀምበት አለ ግን ከተማ ጋር ስንመጣ እኛ ለምግብነት ለምግብነት አንጠቀምበትም። የምንጠቀመው እቃ ለማጠብ፤ የተለያዩ ነገራቶችን ውሃ የሚያስፈልጉ ነገራቶችን ለማድረግ ማለት ነው። ምክንያቱም የውሃ አቅርቦት ስለሌለ ማለት ነው። የውሃ አቅርቦት ውሃ ሁሌ አትመጣም፤ ጠዋት ማታ አትመጣም፤ ቀን በቀን ስለማትመጣ፤ በሳምንት አንዴ ወይም አልፎ አልፎ ደግሞ በወር አንዴ ስለምትመጣ፤ የዝናብ ውሃ ካለ ያንን የዝናብ ውሃ አጠራቅመን፤ በሳፋ ነገር አጠራቅመን ለተለያዩ ነገራቶች እንናውሏለን ማለት ነው። የዝናብ ውሃን እና በደንብ ነው የምንጠቀመው የምንጠቀመው የዝናብ ውሃን የብቻ ሳይሆን እናቴ አባቴ ቤተሰቦቼ በሙሉ ዝናብ በሚመጣበት ሰዓት ሳፋ ትልቅ ሳፋ ወይም ትልቅ ጉድጓድ ላይ እና እናደርግና ያን የሚመጣውን የዝናብ ውሃ ቀጥታ በቆርቆሮ ተቀብለን እዛ እቃው ላይ እናስቀምጠዋለን ማለት ነው። ከዛ በኋላ ልብስ እናጥባለን፤ እቃ እናጥብበታለን፤ እንደገናም ደግሞ እንስሳቶችን ደግሞ እንመግብበታለን ለተለያዩ ነገራቶች እናደርገዋለን ማለት ነው የዝናብ ውሃን። አሁን ላይ የተለመደ ነው የኛ ማህበረሰብ የዝናብ ውሃን እንደ እንደ መሰረታዊ መጠጥ አድርጎ መጠቀም የተለመደ ነው። ግን እኛ ጋር ግን እንደዚህ አይነት ነገር የለም አመሰግናለሁ። ይሄ ነው ያለኝ ሀሳብ።

ሰዎችን በአይን ትመለከታለህ አዎ በደንብ ነው የምመለከት ሰዎችን ስናገር ሳወራ በደንብ አይናቸውን እየተመለከትኩ ነው የማወራቸው ማለት ነው። እና አብዛኛው ጊዜ እኔ እንኳ እንደዚህ አይነት ላይ አልታማም ማለት ነው። ጎበዝ ነኝ ሰዎችን እያየሁ ነው የምናገር ማለት ነው። ግን አንዳንዴ ደግሞ አንዳንድ ሰዎች አሉ አይን አፋር የሆኑ ሰዎችን ቀና ብሎ ማየት የማይሆንላቸው ሰዎች አሉ። ለምሳሌ በቃ በልጅነታቸው ጀምሮ እናትና አባቶቻቸው ቤተሰቦቻቸው እየተቆጧቸው ያድጉ ልጆች ሲያድጉም በዛ ባህሪ ነው የሚቀጥሉ አይን አፋር ሆነው ነው የሚያድጉ ማለት ነው። እና ቀጣይ ሌላ ደግሞ ሴቶችን የሚያፍር ደግሞ ሰው ካለ ሴቶችን የሚያፍር ደግሞ ልጅ ሁሌ ደግሞ አይን አፋር ነው የሚሆነው ማለት ነው። ሰዎችን ቀና ብሎ ማየት አይችልም አይናቸውን እየተመለከተ ሊያናግራቸውም ምን ሊላቸውም አይችልም ማለት ነው እና በዛ ምክንያት አይን አፋር ይሆናል ማለት ነው። ስለዚህ የተለያየ የሰው ልጅ የተለያየ ፀባይ አለው የተለያየ ባህሪ አለው። አንዳንዱ አይን አውጣ አለ አንዳንዱ ደግሞ አይን አፋር አለ። እኔ ደግሞ ከአይን አውጣዎች ውስጥ ባልመደብም ግን ሰዎችን በአግባቡ እየተመለከትኩኝ እያየሁ መልካቸውን እያየሁ አይናቸውን እያየሁ መናገርና ሀሳቤን የመግለጽ አቅም አለኝ ብዬ አስባለሁ ማለት ነው። እንደገና አብዛኛው ማህበረሰባችን እኛ ጋር ያለው ብዙም ደሃ ስለሆነ ያው በድህነቱ ምክንያት ከሀብታም ጋር ሰው ሲገናኝ አይኑን እያየ መልኩን እያየ መናገር መውራት ያቅተዋል ማለት ነው። አብዛኞቻችን ውጮች ግን ፈረንጆች ግን ስንመጣ ፈረንጆች አብዛኛው ጊዜ ፊት ለፊት እየተያዩ ነው የሚነጋገሩ አይን ለአይን እየተያዩ ነው የሚነጋገሩ ማለት ነው። እኛ ግን ሀበሾች ያው ድህነታችን ምናችንም ስለሚይዘን ፈረንጆችን ወይም ሀብታም ሰዎችን ቀና ብለን እየተመለከትን አይን አይናቸውን እያየነ መናገር ያቅተናል ማለት ነው። እና ይለያያል ብቻ ማህበረሰብ ከሀብታም እና ከደሃ ይለያያል ሀብታም ሰው እንዳልኩት ያው ሲያናግር ሰዎችን ቀና ብሎ ነው እያየ ነው የሚያናግራቸው። ደሃ ሰው ደግሞ አብዛኛውን ጊዜ በአለባበሱ ሊሆን ይችላል ወይም በድህነቱ ሊሆን ይችላል ሰዎችን ቀና ብሎ መመልከት አይሆንለትም ማለት ነው። እና በዛ ምክንያት ደሃና ሀብታም ይለያያሉ ማለት ነው። በዚህ ጉዳይ እና ይሄ ነው አንዱ ሌላው ደግሞ ሲቀጥል እንደ እንደ አለም አቀፍ አይን አፈር ሰዎች ሰዎችን በአይን መመልከት የማይችሉ ሰዎች አብዛኛው ጊዜ ደሃ ናቸው ደሃ ነው ብለን እንወስናለን ማለት ነው። አብዛኛው ጊዜ ምክንያቱም በልብሱም እንዳልኩት ቅድም በልብስም ሊሆን ይችላል በመጠለያም ሊሆን ይችላል በብርም ነገር ሊሆን ይችላል የሚበሉትም አጠው አጥተው ሊሆን ይችላሉ በዚህ ምክንያት ሰዎችን ቀና ብለው አይን አይናቸውን እያዩ ሀሳባቸውን የመግለጽ አቅም አይኖራቸውም ማለት ነው። እና በዛ ምክንያት ደሃዎች ከሀብታሞች ይለያሉ ሀብታሞች ስንመጣ ግን ሀብታሞች አብዛኛው ጊዜ አለማችን ላይ በብዛት ሀብታሞች አሉ። ለምሳሌ ወይም ደግሞ የንግግር ብቃት ያላቸው መምህሮችን ብንወስድ ለምሳሌ መምህሮች ሁሌ ከተማሪዎች ጋር ስለሚፋጠጡ ስለሚተያዩ ሀሳባቸውን በግልጽ አይን አይን እያዩ በግልጽ ሀሳባቸውን የመግለጽ አቅም አላቸው። እነሱ መምህሮች ማለት ነው ሌላው ደግሞ አወያይ አወያይ ሁሌ አወያይ ሰው ሁሌ አይን አይን እየተ አይን አይን እያየ ሀሳቡን የመግለጽ የመግለጽ አቅም አለው ማለት ነው። አይን አይናቸውን ፊት ፊታቸውን እያየ እና ይሄ ነው አመሰግናለሁ

በቀን ምን ያህል ውሃ ትጠጣለህ? እኔ እርግጠኛ አይደለሁም ግን ስገምት በቀን የምጠጣው ሶስት ጊዜ ውሃ እጠጣለሁ ብዬ ሶስት ጊዜ ሶስት ሊትር አይ ቲንክ ያው ሲመስለኝ በቃ ሶስት ሚሊሊትር በቀን ጠዋት አንድ ሚሊሊትር ምሳ ላይ አንድ ሚሊሊትር ራት ላይ ደግሞ አንድ ሚሊሊትር የምጠጣ ይመስለኛል እንደ እኔ ማለት ነው ያው ግልጽ የሆነ እንትን በይኖረኝም ከምግብ በኋላ እጠጣለሁ ብዬ አስባለሁ ሁሌ የሚያቃጥል ምግብ ከበላሁ በኋላ በርበሬ ነገራቶችን በተለይ ከበላሁ በኋላ ውሃ እጠቀማለሁ አብዛኛው ጊዜ አንዳንዴ ደግሞ በልቼም የማልጠቀም ውሃ የማልጠቀምበት ሰዓት አለ ለምሳሌ ስቸኩል ሊሆን ይችላል ወይም ደግሞ ትንሽ ምግብ ስበላ ውሃ አልጠቀምም አብዛኛው ጊዜ ደግሞ በብዛት የምጠቀመው ከውሃ ይልቅ እንትን ነው ለስላሳ ነገር ነው ለስላሳ ነገሮች ይመቹኛል ለስላሳ ነገሮች ለምሳሌ ፋንታ ይሁን ስፕራይት ይሁን ኮካ ይሁን እንደዚህ እንደዚህ አይነት ነገራቶችን እጠቀማለሁ ውሃ በብዛት ግን የምትጠቀመው እንዳልኩት እየበለው የሚያቃጥል ነገር ሲሆን ያ ምግብ የሚያቃጥል ምግብ እየበለሁ ከሆነ ለምሳሌ ጨው የበዛበት ምግብ እየበላሁ ከሆነ በርበሬ የበዛበት ምግብ እየበላሁ ከሆነ ያን ለማስታገስ ብዬ ውሃ እጠቀማለሁ እንጂ እኔ እንኳ አብዛኛው ጊዜ ለስላሳ ነው ምጠቀም ያው የኔ ጥያቄ የተመለሰ ይመስለኛል አብዛኛው ማህበረሰባችን ስንመጣ ግን አብዛኛው ማህበረሰባችን በተለይ ኢትዮጵያ ውስጥ የሚጠቀመው ውሃን ነው ውሃን በደንብ አድርጎ ነው የሚጠቀም ምክንያቱም ከድህነትም አንፃር ከሌላም ነገር አንፃር ውሃ ነው የተለመደ እኛ ጋር ማለት ነው ማንኛውም ምግብ ከበላን በኋላ በውሃ ነው የምናወራርደው ውሃ ለልጆችም ሆነ ለትላልቅ ሰዎች በመጀመሪያ የሚቀርብላቸው ነገር ምንድነው ከምግብ በኋላ ውሃ ነው ከበሉ በኋላ ያን ውሃ በማስከተል ምግባቸውን ማለት ነው አብዛኛው ጊዜ ሲቀጥል ደግሞ ውሃ የምንጠቀምበት ቦታዎች አሉ ለምሳሌ ጉዞ ላይ ስንሆን ግዴታ ነው ጉዞ ላይ ስንሆን ለምሳሌ ወደ ሌላ ቦታ እየሄድን መንገድ ላይ ከሆነ ባስ ላይ ከሆነ በተለይ ውሃ አስፈላጊ ነው የአፍ ድርቀት ስለሚያመጣብነ በውሃ ነው ያን ነገር ልናስወግደው የምንችለው ማለት ነው እንደ አጠቃላይ ውሃ የማይጠቀም ሰው እና የሚጠቀም ሰው ልዩነት አለው ውሃ የማይጠቀም ሰው ስንል ለምሳሌ በቀን አንዴ እንኳን የማይጠቀም ሰው እና በቀን እና ደግሞ ሌላኛው ሰው ደግሞ በቀን አንዴና ከዛ በላይ የሚጠቀም ሰው ትልቅ የሆነ ልዩነት አላቸው ውሃ የማይጠቀም ሰው ጭራሽ በቀን እንዴ እንኳ የማይጠቀም ሰው ለሆድ ድርቀት ሊጋለጥ ይችላል ለተለያዩ የደም ማነስ ሊጋለጥ ይችላል እናም ደግሞ የተለያዩ ለተለያዩ በሽታዎች ውስጣዊ በሽታዎች ሊጋለጥ ይችላል ማለት ነው በተቃራኒው ደግሞ ውሃ የሚጠቀም ሰው አብዛኛው ጊዜ አክቲቭ ነው እንደገናም ደግሞ ንቁ ነው ሲቀጥልም የሆድ ድርቀት አያጋጥመውም ሁሌ የሚበላው ነገር ቶሎ ይፈጫል እና ደግሞ ቶሎ ወደ ጽዳጅ ወደ ጽዳጅነት ጽዳጅነት ይቀየራል ማለት ነው እንደዚህ ውሃ የሚጠቀም ሰው ማለት ነው እና አብዛኛው ጊዜያችን የምመክረው ምንድነው ውሃ እንድንጠቀም በተለይ ለልጆች ለልጆች ውሃ እንድንጠቀም ልጆች አናውቀውም ውሃ ስንጠቀም እና ሳንጠቀም ያለውን ልዩነት አናውቀውም ከታመምነ በኋላ ነው ያ ነገር የሚገባን ደም ማነስ ሲያመነ ሲያሽከረክረን ስንጫወት ምናምን ነገር እያዞረ ሲጥለነ ያኔ የውሃ ጥቅም ይገባናል ማለት ነው እና በዛ ምክንያት ውሃ በቀን እንኳን ቢያንስ መጠቀም አለብን ቢያንስ በዛ ከተባለ ደግሞ አምስቴ ወይም ከዛ በላይ ውሃን መጠቀም አለብን ማለት ነው ይሄ ሀሳብ ነው እንትኑም ስላለነ አቅሙም ስላለነ በውሃ እንኳን አንታማም በተለይ ኢትዮጵያ በውሃ አትታማም ብዙ ፐርሰንቷ ውሃ ነው ብዙ መጠኗ የአካል ክፍሏ ውሃ ስለሆነ ውሃ አንታማም አባይ አለ ምን አለ የተለያዩ የውሃ ተፋሰሶች ስላሉ ያን ውሃ ያው በማጣራት ለምግብነት ለመጠጥነት ያገለግላል ብዬ አስባለሁ እና በተቃራኒው ደግሞ ውጮች ስንሄድ ወደ ግብጽ ሀገር ምናምን ስንሄድ አሁን ላይ ውሃ አያገኙም ግን እንደዛም ሆኖም ለስላሳም የሆነ ሌላ መጠጦችን በውሃ ምትክ ይጠቀማሉ ማለት ነው እንደዛ ስለሆነ ይሄ ነው ያለኝ ሀሳብ በጥቅሉ ውሃ እንጠቀም እኔ ደግሞ በጥቅሉ ውሃ ሶስቴ ወይም ከዚያ በላይ እጠቀማለሁ ማለት ነው አመሰግናለሁ

ታሪክ መንገር ትወዳለህ? አዎ በደንብ እወልዳለሁ። ታሪክ መንገር በጣም ነው የምወደው። እውነተኛ ታሪክ የሆነ ብቻ ማለት ነው። ውሸት ከሆነ ያው አልናገርም። እውነተኛ ታሪክ ለምሳሌ የሀገር የኢትዮጵያ ሀገር ታሪክ አለ ያን ታሪክ መንገድ እወዳለሁ ለምሳሌ ስለ ሀገሬ ስለ ሀገሬ ስለ አሳለፈችው ነገር፣ ስለ አባቶቿ፣ ስለ ጀግኖቿ ስለ ስለተለያዩ መስዋዕት ለሆኑለት፣ ሰዎች አባቶች መናገር እወዳለሁ። እውነተኛ የሆነውን ብቻ ማለት ነው እወዳለሁ እንዲሁም ደግሞ ስለ ሙስሊሞች አልሀምዱሊላ ስለ ሙስሊሞች በመጀመሪያ ከሀገር ይበልጥ ስለ እስልምናዬ፣ ስለ እስልምና ታሪክ፣ ስለ ነብዩ ሰርባ አለይሰለም ያደረጉት ስለእነሱ ታሪክ መናገር እወዳለሁ ሁሌ ማለት ነው። እንደ ቅድሚያ ለእስልምና የነበራቸው ተገድሎ፣ ለእስልምና የነበራቸው ቁርጠኝነት፣ እንደገና ደግሞ መልእክታቸውን ያደረሱበት ሁኔታ በመጨረሻም እንዴት ብለው እንደሞቱ መልእክታቸውን እንዳለ በአግባቡ ከተወጡ በኋላ መልእክታቸውን ያደረሱበትን አድርሻለሁ አድርሻለሁ ብሎ ነበር የሞቱና ስለእሳቸው መናገር፣ ስለ ሀቢቢ ነብዩ ሰለሉም ወአዱ ሰለም መናገር እወዳለሁ። እንዴት እንደተስፋፋ፣ ሲቀጥል ደግሞ ስለ ሀገር ሁኔታ፣ ስለ ኢትዮጵያ ሀገር እንዴት እንደተስፋፋች ኢትዮጵያ እንዴት ነጻነቷን እንዳገኘች፣ ያድዋ ድል ያድዋ ድል እንዴት እንደተቀናጀነ፣ ጣልያን መቶ እኛን ሊወረን ሲል እንዴት ብለን እንደመከትነው፣ የዛን ጊዜ ደግሞ በመድፍ ነበረ በ ካራ ነበረ፣ በመሳሪያ ነበረ፣ እነሱ ግን የተለያየ ጦር ነበራቸው የተለያየ መድፍ ነበራቸውና መናገር እወዳለሁ። እንደ ጥቅል በጣም ታሪክ እወዳለሁ እኔ። ታሪክ መናገር እወዳለሁ። የተለያዩ ታሪኮችን የተለያዩ ሀገራት የኢትዮጵያ ብቻ ሳይሆን የተለያዩ ሀገራት ለምሳሌ የፈረንሳይ ሊሆን ይችላል፣ የአሜሪካም ሊሆን ይችላል፣ ታሪክ ካላት የእንግላንዶችን ታሪክ፣ የፈረንሳዮችን ታሪክ፣ እዛ ውስጥ አንዳንድ ትላልቅ የሚባሉ ሰዎች አሉ መቼም መሪዎች ማለት ነው። ስለእነሱ መናገር እወዳለሁ። እውነተኛ የሆነውን ብቻ ማለት ነው በመፈለግ እናገራለሁ። ስለእነሱ ደግሞ ደስታ የሚሰጠኛል ደግሞ ትልቅ የሆነ የሆነ መረዳትን ትልቅ የሆነ መረዳትን፣ ትልቅ የሆነን ጀግንነትን፣ ድፍረትን፣ ይሰጠኛል ማለት ነው። ስለእነሱ ምናምን ማውራት ምናምን ስለ ጀግኖች ማውራት፣ ስለ አባቶች መውራት፣ ስለ ቀደምቶች አባቶች መውራት፣ ስለ ሴቶች ደግሞ ስለ ሴቶች ጀግኖች መውራት፣ ደስታን ይሰጠኛል ማለት ነው። እና ይሄ ነው ያለው ነገር አመሰግናለሁ።

የምወደው ጣፋጭ ምግብ አይስክሪም ነው። አይስክሪም በጣም እወዳለሁ። የአይስክሪም ዘሮችን በማንኛውም ኬክም ሊሆን ይችላል፤ ምንም ሊሆን ይችላል እወዳለሁ። የነዚህን ጣፋጭ ነገራቶችን ሲቀጥል ደግሞ የምወደው ማር ነው። ማር በጣም እወዳለሁ። ማር ለኔ በዳቦ በተለይ ተቀብቶ በጣም እወዳለሁ ማለት ነው፤ እንዲሁም ደግሞ አይብ እርጎ ምናምን ነገራቶች እንደዚህ ቸኮላታ እንደዚህ እንደዚህ ነገራቶች በደንብ ነው የምወደው። ጣዕም አላቸው፤ ቴስት አላቸው ማለት ነው። ሲቀጥል ደግሞ የባህላዊ ምግብ አለ ለምሳሌ እንደ አብሽ አይነት ለምሳሌ እንደ አብሽ እንዲሁም ደግሞ እንደ እንትን የሆነ በቃ ቀረፋ ነገር እንደዚህ እንደዚህ አይነት ነገራቶች ደስ ይሉኛል ማለት ነው። ተዋህዶ የሚያመጡት የሚያመጡት ጠረን የሚያመጡት ጣዕም ለኔ በጣም ደስ ይለኛል ማለት ነው። ስለዚህ የምወዳቸው ጣፋጮች አንድ ቸኮሌት ነው። ሁለተኛ አይብ ነው። የወተት ተዋጽኦ ማለት ነው እንደ ጀነራል ለምሳሌ አይብ ያልነው እርጎ ያለው እርጎ ያልነው ቅቤ ያለው ሲቀጥል ደግሞ ማር ማሩ ደግሞ እንደዚህ አለ አይደለ እዛው ወዲያውኑ እንትን የሆነው ትኩስ የሆነው ማር በጣም ደስ ይለኛል። የሰላው ማር ማለት ነ፤ ያ የሚዘለገለገው ማር እንዲሁም ደግሞ ሲቀጥል ምን አይነት ማር የሚጠጣው ማር እንዲሁም ደግሞ ከማር ወጣ ስንል ደግሞ ለምሳሌ እንደ ለውዝ አይነት፣ ኦቾሎኒ አይነት ነገራቶች ደስ ይሉኛል። የኦቾሎኒ ቅቤ የምንለው አለ። በቅቤ የሚሰራው ማለት ነው የኦቾሎኒ ቅቤ ደስ ይለኛል። ያን ያን ደስ ይለኛል እንዲሁም ደግሞ የሚበጠበጡ ነገራቶች ደግሞ ለምሳሌ እንደ ጆሊ ጁስ አይነት ነገራቶች ጁስ ደግሞ በተለያየ ፍሌቨር በስትሮበሪ ሊሆን ይችላል፤ በማንጎ ሊሆን ይችላል፤ በፓፓያ፣ በብርቱካን እንደዚህ እንደዚህ አይነት ቴስት ጣዕም ያላቸው ነገራቶች በደንብ ደስ ይሉኛል ማለት ነው እኔ ጋር እና በደንብ አድርጌ ጣፋጭ ነገራቶች የተለያዩ ጣፋጭ ነገራቶችን እወዳለሁ። አብዛኛው ህፃናቶች የሚወዱት ምንድነው? ስለ ጣፋቾች ካወራን አብዛኛው ህፃናቶች የሚወዱት ጣፋጭ ቸኮላታ ነው። ቸኮላታ በጣም ለህፃናቶች በጣም የተወደደ ነው። ለህፃናቶች ብቻ ሳይሆን ለአዋቂዎችም ሳይቀር በጣም የተወደደ ነገር ነው። አብዛኛው ጊዜ አይታችሁ ከሆነ ህፃናቶች ጥርሳቸው የሚበላቸው በቸኮላታ ነ፤ በከረሜላ ነገር ነው ጥርሳቸው የሚበላሽ ማለት ነው። ትላልቆች ደግሞ ሴቶቼን አይታችሁ ከሆነ ቦርሳቸው ውስጥ ምን አለ? ቸኮላታ አለ። ሁሌ ሲደብራቸው ወይም ጭንቀት ውስጥ በሚገቡበት ሰዓ፣ ትካዜ ውስጥ በሚገቡበት ሰዓት፣ ያቺን ቸኮላታ ያወጡና ይመገቧታል ማለት ነው። የዛን ጊዜ ደስታን ይፈጥራል ይፈጥርላቸዋል ማለት ነው። ለአዋቂ ራሱ ምንን ያመጣል ደስታን ያመጣል ማለት ነው። ደግሞ እንደዛ ደስታን ያመጣል ግን ቸኮላታ ለህፃናትም ለትልቅም ይጠቀሙታል ማለት ነው። ቸኮላታ ለሁሉም አይነት ዘርፍ ይጠቀሙበታል። ወደ ኬክ ስንመጣ ደግሞ ኬክ ደግሞ አይታችሁ ከሆነ አብዛኛው ጊዜ ለልደታቸው በሚል ኬክ ይገዛሉ። ሲቀጥል ደግሞ ለሆነ ዝግጅት ለምረቃም ሊሆን ይችላል። ለሰርግም ሊሆን ይችላል በተለይ ለሰርግ ኬክ እንደ ትልቅ አማራጭ ነው የሚጠቀሙበት። ኬክ ከተቆረሰ ከተቆረሰ በኋላ ነው ከተቆረሰ በኋላ ያንን ኬክ ይመገባሉ፤ ሙሽራው ለሙሽሪት ያጎርሳሉ፤ በኋላ ሰርጋቸው ይጠናቀቃል ማለት ነው። ሚዜዎች ይመገባሉ እዛ ሰርጋቸው ይጠናቀቃል በዛ ምክንያት የቀረው ደግሞ ለህፃናቶች ይሰጣል ማለት ነው እና ኪክ ለደስታ ደስታን ያመጣል እንዲሁም ደግሞ የተለያየ ንጥረ ነገሩ በውስጥ አለው፤ ጠቃሚ የሆነ ነገር አለው። ከወተት ይሰራል ከቸኮላታ ይሰራል። ከተለያዩ ዱቄት ይሰራ፤ ከእንቆላል ደግሞ ይሰራል፤ እነዚህ እነዚህ ጣፋጮች አስፈላጊ የሆኑ ናቸው ለኔ ብቻ ሳይሆን ለብዙ ሰዎች ለህፃናቶችም ሊሆን ይችላል፤ ለትላልቅ ለትላልቅ ሰዎችም ሊሆን ይችላል። ለወጣቶችም ሊሆን ይችላል፤ ስፖርት ለሚሰሩ ሰዎች ያስፈልጋቸዋል ማለት ነው። እንደዚህ እንደዚህ አይነት ነገር ሲቀጥል ደግሞ አታክልት አትክልት የተለያየ አትክልት አቮካዶ፣ ሙዝ ሊሆን ይችላል፣ ብርቱካን ሊሆን ይችላል። እነዚህ እነዚህ ነገራቶች አንድ ላይ ተጨምቀው የሚያመጡት ጭማቂ ማለት ነው የጭማቂ ጁስ ይሄ ይሄ ለስፖርተኞች አካል ግንባታ ይጠቅማቸዋል ማለት ነው እናም በዛ ምክንያት እነዚህ እነዚህ ነገራቶች ወሳኝ ናቸው። እኔም ደግሞ የምወደውን ተናግሬያለሁ ስለዚህ አመሰግናለሁ ቻው።

ይቅርታ መጠየቅ መጠየቅ ቀላል ነው? አዎ ይቅርታ መጠየቅ እኔ ጋር ቀላል ነው፣ በርግጥ ግን አንዳንድ ሰዎች ጋር የሚከብድበት ሰዓት አለ። አንዳንድ ሰው በቃ ውስጡ ላይ በጣም ትልቅ የሆነ ኩራት ያለበት ሰው ይቅርታ አይጠይቅም አይታችሁ ከሆነ ማለት ነው። ይቅርታ ለመጠየቅ ሁሌም ቢሆን ሌላ አማራጭ ነው የሚጠቀም እንጂ ይቅርታ አይጠይቅም። ነገሩን ለመፍታት ነገሩን ለመፍታት ነገሩን ደግሞ በአግባቡ እኔ ነኝ ልክ ከእኔ ውጪ ትክክለኛ የለም ብሎ ማስረዳት ነው እንጂ የሚፈልግ ቢበድልም ሆነ ባይበድልም ይቅርታ መጠየቅ አይችልም ማለት ነው። እና እንደ ሰው ይለያያል። አንዳንድ ሰዎች ደግሞ ዝም ብሎ በሆነውም ባልሆነውም ይቅርታ የሚጠይቁ አሉ። ለምሳሌ ሴቶች አሁን ለምሳሌ ዝም ብለው በሆነውም ባልሆነውም ይቅርታ ይጠይቃሉ በቃ ስለሚያፍሩ ማለት ነው እና ያፍራሉ አንድ ሲቀጥል ደግሞ እነሱ በጣም ጨዋም ነገር ስለሆኑ በተፈጥሯቸው ይቅርታ ይጠይቃሉ በተለይ ከወንዶች ጋር ከተገናኙ ማለት ነው። ሴት ለ ሴት ከሆነ ያው ችግር አለባቸው ይጣላሉ ምን ይላሉ እንኳን ይቅርታ ሊጠያየቁ ይቅርና ይደባደባሉ ሁላ ማለት ነው ይሰዳደባሉና እና ይቅርታቸው ምንም እነሱ ጋር ያን ያህል ቦታ የለውም ማለት ነው። ይቅርታ የሚጠይቅ ሰው የተከበረ፣ ጨዋ የሆነ ሰው፣ አስተዋይ፣ የተማረ የሆነ ሰው በዲኑ ላይ ደግሞ ጠንካራ በእምነቱ ላይ ጠንካራ የሆነ ሰው ብቻ ነው ይቅርታ ሊጠይቅ የሚችል እንጂ ሌላው ሰው፣ ሌላው ማህበረሰብ፣ ያልተማረው ሰው፣ ሁሌም ቢሆን ከልጅነቱ ጀምሮ አንደኛ ነኝ፣ እኔ በላይ ነኝ እያለ ራሱን ጭንቅላቱን ያሳም ለጭንቅላቱ የነገረው ሰው እና ራሱን ያሳመነ ሰው መቼም ቢሆን ሰዎችን ይቅርታ አይጠይቅም ብዬ አስባለሁ እኔ እንደኔ ማለት ነው። ይቅርታ መጠየቅ ጨዋነት ነው። ያስብላል፣ የተማረ ያስብላል፣ ነገራቶችን ደግሞ ቶሎ ለማለፍ ጊዜ ማጥፋትን ጊዜ ማጥፋትን ይከላከልልናል፣ ጊዜያችንን እንድንቆጥብ ያደርግልናል፣ የማይጠቅም ነገር ላይ እንዳንቆይ እንዳንዘወትር ያደርግልናል ማለት ነው። ይቅርታ መጠየቅ በሁለት ሰዎች መካከል አንዱ አንዱን ይቅርታ በሚጠይቅበት ሰዓት ትልቅ የሆነ መስማማት ትልቅ የሆነ መፍትሄ ይፈጥራል ማለት ነው። የሁለታቸው ዝምድና፣ የሁለታቸው ጓደኝነት እንዲቀጥል ያደርጋል። ይቅርታ የሚጠይቅ ከሆነ ግን ያ ሰው ሁሌም ፀብ እንድትጣሉ ፀቡ እንደ ባሰ እንኳን ሊበርድ ይቅርና እንደባሰ እየከረረ መጥቶ ወደ ሌላ ነገር ሊከታቸው፣ ወደ ወደ ሌላ ነገር ሊከታቸው ይችላል፣ ሊጣሉም ይችላሉ አንዱ አንዱን ሊገድለው ይችላል፣ አንዱ አንዱን ደግሞ ሊያቆስለው ወይም ሊጎዳው ይችላል ማለት ነው። ይቅርታ መጠየቅ ከፈጣሪ ነው። ይቅርታ ይቅርታ ስንጠይቅ ፈጣሪ ደግሞ ይቅር ይቅር ያደርግልናል አይደለ በዛ ምክንያት ይቅርታን መጠየቅ ጨዋነት ነው ብዬ አስባለሁ ማለት ነው። የሚከብድ አይመስለኝም እንደኔ የሚከብድ አይመስለኝም እንደኔ ለምሳሌ እኔ በማንኛውም በትንሽም ሆነ በትልቁ ጥፋቴ ቢሆን ራሱ ደግሞ የ የ የሰው የልጁ አካል ልጁ ራሱ ጥፋተኛ ቢሆን ሌላው ወገን ጥፋተኛ ቢሆን እኔ ይቅርታ እጠይቃለሁ በቃ። ይቅርታ ለምላስ አትከብድም። ኩራት ላለው ሰው ግን ልትከብለው ትችላለሽ ለመላሱ ይቅርታ ይቅር ማለት ይከብደዋል። ያ ይቅር ከማለት ውጪ ምን ይላል ይቅርታ አልልም። ከፈለገ እንቀጥል ጓደኝነታችን፣ ከፈለገ ደግሞ አንቀጥል ይላል እንደዛ መሆን የለበትም። ይቅርታ ማለት ቀላል ነገር ማለት ነው። ይቅርታ ምን ይከብዳል ቆይስ አይከብድም እኮ ይሄ አይደለ እኛ ማህበረሰብ ውስጥ እንደዚህ አይነት ነገር አልተለመደም ሲጀመር ይቅርታ መጠያየቅ አልተለመደም። ሁሉም ኩራተኛ ስለሆነ አብዛኛው ሰው ይቅርታ አይጠይቅም። ውጪዎች ጋር ስናድግን በትንሹም በትልቁም ይቅርታ ይጠይቃሉ። አሁን ለማለፍ ሲፈልጉ ለምሳሌ መንገድ ላይ ይቅርታ አሳልፈኝ እላለሁ በጣም የሚገርም የሚደንቅ ነገር ነው። እና የሆነ ነገር ለመጠየቅ ሲፈልጉ ደግሞ ይቅርታ ብለው ነው የሚጀምሩና በጣም ይገርመኛል እንደዚህ አይነት ባህሪ ስላላቸው ማለት ነው። ወደ እኛ ጋር ስንመጣ ግን እንኳን ይቅርታ ልል ይቅርና ሰላም ነው ራሱ አይልም። የሆነ ነገር ሲጀምር አንዳንድ ምሁራን ሲቀር ማለት ነው። በብዛት ግን እንደዛ አይሉም ለማለት ነው እንጂ አይባልም በጭራሽ እያልኩ አይደለም እና ይቅርታ መልመድ ነገር ነው። ይቅርታን እንለማመድ ይቅርታ ማለት ቀላል ነገር ነው ማለት ነው እሺ አመሰግናለሁ ስለነበረኝ ቆይታ።

እሳት ማንደድ ትችላለህ? አዎ እሳት ማንደድ በደንብ ነው የምችል እሳት የማነደው በክብሪት በመያዝ ክብሪትና እንጨትን አንድ ላይ በማድረግ በማንደድ እሳት አነዳለሁ እሳት ማንደድ ደግሞ ጥቅም አለው ለምሳሌ ብርድ በሚሆን ሰዓት እንዲሁም ደግሞ ምግብ ስንፈልግ ምግብ ለመስራት በሚርበነ ሰዓት ምግብ ለመስራት እንዲሁም ሻይ ለመጠጣት ስንፈልግ ለተለያዩ አላማዎች እሳት እናነዳለን አንዳንድ ጊዜ ደግሞ ለበአል ብለው ደግሞ እሳትን ያነዳሉ ለምሳሌ መስቀል በዓል በሚሆንበት ሰዓት መስቀሉን ሲያቃጥሉ እሳት ያስፈልጋቸዋል ጋዝ ያስፈልጋቸዋል ጋዙን በማርከፍከፍ ክብሪቱን በመጫር በመለኮስ እሳት ያነዳሉ ማለት ነው አንዳንዴ ደግሞ ለማቅለጥ ይመቻል ለምሳሌ ብረት ለመስራት ብረት አቅልጠህ ለመበየድ እሳት ያስፈልጋል ማለት ነው ብረት ድስቶችን ለመስራት የተለያዩ ነገራቶችን ለመስራት እያቀለጡ ብረትን ለማቅለጥ እሳት ያስፈልጋል ማለት ነው እንዲሁም ደግሞ ወርቅን ደግሞ ለማቅለጥ ወርቅን ለማቅለጥ ደግሞ እሳት ያስፈልጋል ማለት ነው እና በዚህ ምክንያት እሳት ብዙ አይነት ጥቅም አለው ማለት ነው እሳት የሚያደርጉት ነገራቶች ምንድን ናቸው ካልነ ክብሪቱ ነው ክብሪት ካለ ይሄ የሚጫረው ነገር ክብሪት ከክብሪት ጋር ሲገናኝ እሳት እሳትን ይፈጥራል ማለት ነው እንዲሁም ደግሞ በክብሪት ብቻ ሳይሆን ድንጋይና ድንጋይ ሲጋጭ እሳት ይፈጥራል ማለት ነው እሳት ይፈጥራል እሳት ይፈጥራል ድንጋይና ድንጋይ ሲጋጭ ማለት ነው የዛን ጊዜ እሳት ከ የሆነ ነገር ካገኘ ቅጠል ወይም ሳር ደረቅ የሆነ ሳር ካገኘ ከተገናኘ እሳቱና ያ ደረቁ ሳር ይነዳሉ ማለት ነው ከነደደ በኋላ ያ የነደደው አካል ምን ይሆናል ጥቁር ይሆናል ወይም ወደ ከሰል ይቀየራል ማለት ነው ያ ከሰሉ ደግሞ ለተለያዩ ነገራቶች ይጠቅማል መልሶ እሳትን ለማንደድ እሳትን ለማያያዝ ለማቀጣጠል ይጠቅመናል ማለት ነው አሁንም ከሰሉ ያ ከሰሉ ደግሞ ከተያዘ ሰዓት ካነደደ በኋላ ከሰሉ ወዴት ይቀየራል ወደ አመድ ይቀየራል አመዱ ሌላ ምንም አይነት እንትን የለውም አገልግሎት የለውም እና አብዛኛው ጊዜ እሳት እና እሳት ሊያመጡ የሚችሉ ነገራቶች ምንድነው እንጨት ደረቅ እንጨት ክብሪት እንዲሁም ደግሞ ጋዝ ሊሆን ይችላል እንዲሁም ደግሞ አንዳንድ ጊዜ በኤሌክትሪክ መልኩ በስቶቭ መልኩ ስቶቭ ለምሳሌ እሳትን ይይዛል ማለት ነው እሳት ሲነድ ነው ስቶቭን እንትን የሚል ጋዝ እና ኤሌክትሪኩ ሲገናኝ ስቶቭ እንትን ይሰጡናል እሳትን ይሰጡናል ማለት ነው እሳት ደግሞ ለተለያዩ ወጥ ሊሆን ይችላል ምግብ ነክ ነገራቶች ለማብሰል ሊሆን ይችላል ማለት ነውና በዛ ምክንያት እሳት ያገለግላል አመሰግናለሁ

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? እኔ እንኳን በሳምንት አንድ ጊዜ እሄዳለሁ መናፈሻ እሁድ እሁድ ወይም ደግሞ ቅዳሜ እሄዳለሁ በሳምንት ሁለቴ ልሄድ እችላለሁ። አንዳንዴ ደግሞ ስራ የሌለብህ የሚሆንበት ሰዓት በሳምንት ሶስቴ ላይሄድ እችላለሁ ማለት ነው እንጂ መናፈሻ ሁልጊዜ አልድም። መናፈሻ የት የት ነው የምትሄድ ካላችሁኝ ደግሞ የምሄደው ይሄ ኔቸር እንትን በበዛበት አለ ተፈጥሮአዊ ነገራቶች ባሉበት እጽዋቶች ባሉበት ወይም ደግሞ ውሃ በበዛበት ውቅያኖስ ወይም ደግሞ እንደዚህ ተፋሰሶች ባሉበት ቦታ ነው እየሄድኩኝ የምናፍስ ማለት ነው። አንዳንዴ ደግሞ ከዛ ወጣ ያለ ደግሞ ለምሳሌ ብር ሲኖረኝ ደግሞ ወደ መናፈሻ በመሄድ የተለያዩ ጌሞችን በመጫወት የተለያዩ ኳሶችን በመጫወት ራሴን አናፍሳለሁ ማለት ነው። አብዛኛው ጊዜ ግን የምውለው ራሴን እያናፈስኩኝ ይሄ ተፈጥሮአዊ በሆኑ አረጓዴ እጽዋቶች በእነሱ በተሞላ በባሸበረቀ አበቦች ባሸበረቀ አንትን ተፈጥሮአዊ ገጽታዎች እያየሁ አየሩን እየሳቡኝ እናፈሳለሁ ማለት ነው። እና ያን የማደርገው ደግሞ ቅዳሜ ወይም እሁድ ሲሆን ወደዛ ቦታ እሄዳለሁ እራሴን ላናፍስ ማለት ነው እና አብዛኛው ጊዜ እንደዛ ነው ማድረግ ራሴን የማናፍሰው በዚህ መልኩ ነው ለማለት ነው። እና ደግሞ አብዛኛው ማህበረሰባችን ራሱን የሚያናፍሰው እንደዚህ በመተኛት አብዛኛው ጊዜ ራሱን የሚያናፍስ ሰው በመተኛት እንቅልፍ እንቅልፉን ተኝቶ በማሳለፍ ስራ ከሌለ እንቅልፍ ነው የሚተኛና ሌላም የምናደርገው ነገር የለም ስለዚህ ራሳችን በመናፈስ ራሳችን አእምሮአችንን በማሳረፍ እንደመናፈሻ ይጠቀሙታል ማለት ነው። ማህበረሰቡ ወጣ ስንል ደግሞ ወደ ውጮች ወደ አለማዊ ሁኔታዎች እንዴት ራሳቸውን እንደሚያናፍሱ ሲናገሩ ምን ይላሉ ራሳቸውን የሚያናፍሱት ጌሞችን በመጫወት ሊሆን ይችላል። ጨዋታዎችን በመጫወት ኳስ በመጫወት ቅርጫት ኳስ በመጫወት እንደገናም ደግሞ የእጅ ኳስ በመጫወት ዳማዎችን በመጫወት ሊሆን ይችላል ዋና በመዋኘት በተለይ ዋና በመዋኘት ስዕል በመሳል ሊሆን ይችላል። እንደገናም ደግሞ ፊልሞችን በማየት ሊሆን ይችላል ትወናዎችን በመየት ሊሆን ይችላል። እንደገናም ደግሞ እንደዚህ የተለያዩ ቲክቶክ ቪዲዮዎችን በማየት ሊሆን ይችላል። አንዳንዱ ደግሞ ሙዚቃ በመስማት ሊሆን ይችላል። ብቻ በዚህ በዚህ መንገድ ራሱን ያነፍሳል ማለት ነው። እና በቀን አንዴ ራሳችን ብናናፍስ ጥሩ ነው ብዬ አስባለሁ። ግዴታ በወር አንዴ ወይም በሳምንት አንዴ ራሳችን ማናፈስ የለብንም ስራ ከሌለን በየጊዜው በቀን አንዴ እንኳን አንድ ሰዓት ያህል ራሳችን መናፈስ አለብን ማለት ነው። የአእምሮ እረፍት ስለሚሰጥን እና ደግሞ የሰውነት ጥንካሬ የሚሰጠንል ማለት ነው ራሱን የማያነፍሰው የማያነፍሰው አይታችሁ ከሆነ ጥንካሬ የለውም የሰውን ጥንካሬ የለውም የአእምሮ ድክመት ያመጣበታል ማለት ነው። ነገራቶችን ቶሎ የመረዳት አቅም አይኖረውም ማለት ነው። ምክንያቱም እንቅልፍ እንቅልፍ ብዙ ነገራት ለብዙ ነገራቶች መክፈቻ ነው ለአእምሮ ማሳረፊያ ነው። አእምሮ እንቅልፍን ካላገኘ ወይም ደግሞ ሰውነት እንቅልፍን ካላገኙ እነዚህ ሁለት ነገራቶች እንቅልፍን ካላገኙ ካላረፉ ቢያንስ ለስምንት ሰዓት ማረፍ አለብን ራሳችንን ማናፈስ አለብን ያለበለዛ እንደዛ ማናረግ ከሆነ ስራ ላይ ውጤታማ አንሆንም ማለት ነው። ዝቅተኛ ተማሪ ከሆነ ደግሞ ዝቅተኛ ውጤት እናመጣለን የተፈለገውን ነገር የተፈለገውን ደረጃ መድረስ አንችልም ማለት ነው። ህልማችንን ማሳካት አንችልም ስለዚህ ራሳችን ማናፍስ ግድ ይለናል ማለት ነው። ራሱን የማያናፍስ የማያናፍስ ሰው መጨረሻው ምን ይሆናል ማለት ነው? ማበድ ይሆናል ጭንቀት ይሆናል ትካዜ ይሆናል ይሄ ይሄ ነገር እንዳይፈጠር ራሳችን ማናፈስ አለብን። ራሳችን የምናናፍሰው ደግሞ በሳምንት ሶስቴ ቢሆን ተመራጭ ነው። በሳምንት ሶስቴ ቢያንስ ደግሞ በሳምንት ሁለቴ ራሳችን መናፈስ አለብን። በሳምንቱ ሳምንቱን ሙሉ ስራ ላይ የምንሆን ከሆነ ይከብደናል እንጨነቃለን እንኳን ልንሰራ ይቅርና ያስጠላናል ማለት ነው። ስራው በዚህ ምክንያት ራሳችን ማናፈስ አለብን ራሳችን እያናፈስን የተለያየ ከተፈጥሮ ጋር መነጋገር አለብን። ተፈጥሮን እያደነቅን ውበቷን እያየነ የምድርን ገጽታ ውበቷን እያየነ ራሳችን በዚህ መልኩ መናፈስ ይገባናል ማለት ነው። እንደዛ የማይሆን ከሆነ ግን ሁሌ ጭንቀት ሁሌ ትካዜ ሁሌ ድብርት ሊያጋጥመን ይችላል ማለት ነው። ስለዚህ ራሳችንን በሳምንቴ በሳምንት ሶስቴ በዛ ከተባለ ማናፈስ አለብን ማለት ነው። ያለበለዛ እንጎዳለን ስለዚህ ይሄ ነው እኔ ጋር ያለው ነገር የእናንተንም ንገሩኝ እናመሰግናለን። ስለነበረኝ ቆይታ። ቻው።

መብራት ሲቆረጥ ምን ታደርጋለህ? አዎ ጥሩ ጥያቄ ነው መብራት ሲቆረጥ ነው የአብዛኛው ጊዜ የማደርገው ነገር ምንድነው ስልክ ካለኝ ቻርጀር ካለው ስልኬ ባትሪ ካለው ስልኬን በመጠቀም አሳልፋለሁ ወይም ደግሞ ስልኬም ደግሞ እንዲሁ ቻርጀር ከለለ ባትሪው ከለለ ባትሪው ከዘጋ ለምሳሌ ዜሮ ከሆነ ባትሪ ምን አደርጋለሁ ከጓደኞቼ ጋር ወጣ ብዬ የተለያዩ ነገራቶችን አደርጋለ፤ እጫወታለሁ ስለ ህይወታችን እንዴት ነው ስለ ወደፊት ስላለው እቅዳችን ምናምን ነገር እየወራን እኔ እንደዚህ ነው መሆን የምፈልገው እንደዚህ ነው መሆን የምፈልገው እንደዚህ ቢያሳካልኝ ጌታዬ በዚህ መልኩ ስራ እይዛለሁ፤ በዚህ መልኩ ብዙ ገንዘብ ማግኘት እችላለሁ እንደዚህ እንደዚህ ሀሳብ አለኝ እያለ ስለ ህይወታችን በቃ ስለ ቤተሰቦቻችን እንጠያየቃለን ወይም ደግሞ ስለ እናትና አባቶቻችን እንዴት ናቸው ደህና ናቸው ወንድሞችህ ወይስ እህቶችህ እንዴት ናቸው እየተባባልን እንነጋገራለን። በዛው በዛው ደግሞ የሚነሱ ጥያቄዎችን የሚነሱ ጨዋታዎችን አብረን እንጫወታለን ማለት ነው። ስላሳለፍነው ነገር ምናምን ነገር መብራት እስኪቀጥል ድረስ ማለት ነው ስል ብዙ ነገራቶችን ርስ በራሳችን የተነገገርን እየተሳሳቅን እና አንዱ በአንዱ ላይ ሙድ እየያዘ ምናምን ነገር እንደዛ እያደረግን እናሳልፋለን ማለት ነው። ካልሆነ ደግሞ ጓደኞቼ ከሌሉ ደግሞ ምን አደርጋለሁ ያው እወጣና ራሴን አዝነናለሁ ማለት ነው። ዝም ብዬ እየወጣሁ አናፍሳለሁ ራሴን ከተፈጥሮ ጋር ወይም ከምን ጋር ራሴን እናፍሳለሁ። ወክ እወጣለሁ ምን እላለሁ የተለያዩ ቦታዎች እሄዳለሁ ማለት ነው የተለያዩ ምግብ ቤት ወይም ካፌ ቤት እየሄድኩኝ ራሴን አዝናናለሁ ማለት ነው። በዚሁ መልኩ ካልሆነ ደግሞ አሁን ለምሳሌ ማታ ከሆነ የተቆረጠው መብራት ማታ ከሆነ የተቆረጠው ይኸው በጊዜ እተኛለሁ ማለት ነው። ምንም ጭንቀት ሳይኖርብኝ በጊዜ ተኝቼ እንዲሁም በጊዜ እነሳለሁ ማለት ነው። መብራት ከተቆረጠ፤ ቻርጀር ከሌለ ማለት ነው ሌላ ምንም የማደርገው ነገር የለም። እንደ አደርጋለሁ ካልሆነ ደግሞ አንዳንድ ጊዜ የቤት ስራዎችን እሰራለሁ ማለትም ልብስ ማጠብም ሊሆን ይችላል። ቤት ማጽዳትም ሊሆን ይችላል እንዲሁም ደግሞ እቃ ማጠብም ሊሆን ይችላል፤ ምግብ መስራትም ሊሆን ይችላል፤ የተለያዩ የተለያዩ ነገራቶችን ቤት የሚሰሩ ነገራቶችን ስልክ ኖሮኝ ወይም ባትሪ መብራት ኖሮ ልሰራው የማልችላቸውን ነገራቶችን፣ የምዘነጋቸውን ነገራቶችን አሁን እድሉን ተጠቅሜ መብራት ሲጠፋ መብራት ሲቆረጥ እድሉን ተጠቅሜ የቤት ያሉትን ማንኛውንም ነገራቶች አደርጋለሁ ማለት ነው መብራት እስኪበራ። እና ይሄ ጥሩ የሆነ ጥቅም አለው አንተ። እንዴ! መብራት መጥፋቱ ጥሩ የሆነ ጥቅም አለው። ማንነትህን እንድትመለከ፣ የምትለብሰውን ነገር እንድትመለከት ያደርግሃል ማለት ነው። የምትተኛበትን፣ የምትበራበትን ነገር ንጹህ ነው ወይስ አይደለም ምንስ ጎደለኝ ወይስ አልጎደለኝም ምንስ ልግዛ ነገር ደግሞ ይቆይ አሁን አይገዛም የሚለውን ነገር ሁሉን ነገር ቼክ ታደርጋለህ። የቤትህን ጽዳት የቤትህን ጽዳት ቼክ ታደርጋለህ ምን ታደርጋለህ ይሄ ለላጤዎች ነው ማለትም ብቻቸውን ለሚኖሩ ማለት ነው። ሚስት ያላቸው ደግሞ ከሚስት ከሚስታቸው ጋር እየተነጋገሩ ለሚስቶቻቸው ጊዜ እንዲኖራቸው ያደርጋል ማለት ነው፤ እንዲሁም ደግሞ ልጆች ያሏቸው ደግሞ ለልጆቻቸው ጊዜ እንዲኖራቸው ያደርጋል። ከልጆቻቸው ጋር እንዲጫወቱ፣ ጊዜ እንዲያሳልፉ የአባትነት ፍቅር እንዲሰጡ ይረዳቸዋል ማለት ነው ይሄ መብራት ሳይኖር ሲቀር ማለት ነው፤ እንዲሁ ደግሞ እንደ አለማችን እኮ የአባት ቀን የሚባል ነገር አለ አይደለ? የአባት ቀን የሚባል አለ አሁን የዛን ጊዜ አባት ቀን ማለት ልጅ አባቶች ከልጆቻቸው ጋር ስራ ቆይ ስራ ተዘግቶ ከልጆቻቸው ጋር የሚውልበት ቀን ማለት ነው። እና እንደዚሁም ደግሞ መብራት ሲቆረጥ እንደዚህ አይነት እድል ይመጣልና ነው አመሰግናለሁ። እሺ ሌላም ነገር ካለ ጨመርኩ

የቤት እንስሳ አለ የቤት እንስሳ እኮ የለኝም እኔ ድመት ነበሩኝ ብዙ ድመቶች ነበሩኝ የተቀያየሩ ይኸው እነሱ ነበሩኝ ድመት ነበር እንጂ የቤት እንስሳን እኮ አሁን ላይ የለም ምንም የቤት እንስሳ የለም። በበዓል የሚመጡት ለበአል ተብሎ ፍየል ወይም ዶሮ ወይም በግ ሊመጣ ይችላል እንጂ ሌላ የቤት እንስሳ የለኝም። እኔ የማውቀው የለኝም ግን እኔ የቤት እንስሳ ጥቅም እንዳለው አውቃለሁ ለምሳሌ ውሻ ጥቅም አለው ለምሳሌ ሌባ ሲመጣ ያን ሌባ በጩኸቱ ወይም ደግሞ አስፈራርቶ ሊያባረው ይችላል ማለት ነው በዚህ ምክንያት ያገለግላል ማለት ነው። እንዲሁም ድመት ደግሞ ታገለግለለች ድመት ለምሳሌ አይጥ የሚያስቸግር ከሆነ ብዙ አይጦች ካሉ ያቺ ድመት ሁሌ ቁርስ ምሷዋን እራቷን ታገኛለች ማለት ነው እነዚህ አይጦች ካሉ የቤት እቃ እንዳይፈጅ ታደርጋለች ብዙ ነገር ትጠብቃለች ማለት ነው። ድመት ካለ እንዲሁም ደግሞ ከድመት ውጪና ከ ውሻ ውጪ ደግሞ ለምሳሌ እንትን ፍየል ወይም ደግሞ ዶሮ ወይም በግ ቢኖረና ለመግብነት ያገለግሉናል ለምሳሌ ዶሮን ብንወስድ ለምሳሌ እንቆላል በመጣል ለቁርስ ለምሳሌ እራት የሚሆን ከእሷ ውጪ የሚያገለግል ምግብን ለምግብነት ምግብ ትሰጠናለች ማለት ነው። እሷም ደግሞ ለበአል ወይ ወይ ደስ በሚለን ሰዓት እሷን አርደን ልንበላት እንችላለን ማለት ነው። ፍየል ደግሞ ስንመጣ ያው ፍየል ደግሞ እሱም እንደዚሁ ትልቅ ነው ወተት ልትሰጥ ትችላለች ፍየሏ እንዲሁም ደግሞ ለስጋነት ታገለግለለች ቆዳዋ ደግሞ ለተለያየ ልብስ የገለግልናል ማለት ነው። በግም ስንመጣ እንደ ለስጋነት ይጠቅማል ለበዓላት ይጠቅማል ማለት ነው። ስለዚህ የቤት እንስሳዎች እነዚህ በአንደኛ ደረጃነት የማስቀምጣቸው ናቸው። አመሰግናለሁ

አካባቢውን ይወዱታል? አዎ በደንብ ነው የምወደው ይህን አካባቢ ያለሁበትን አካባቢ በደንብ ነው የምወደው። ለአየሩ ተስማሚ ነው። ብርድ የለ፣ ሙቀት የለም በቃ መካከለኛ የሆነ የአየር ፀባይ ነው ያለ። በሰአቱ ይዘንባ፤ በሰአቱ ደግሞ ይቆማል ማለት ነው እና ይሄ በጣም ደስ ይለኛል። ብቻ ይዘንቢ ሲል መቼም የሆነ ጉም ነገር አለ። አንዳንዴ ደግሞ ሳይዘንብ ሲቀር ደግሞ ያስተውቃል። ፀሐይ ምናምን ይወጣል እና በዛ ምክንያት ደስ ይለኛል። አሁን ያለሁበት ግን እዚህ ጅጅጋ ስለሆነ ጅጅጋ ፀሀይ ሆኖ ራሱ ይበርዳል። ሊዘንብም ሁላ ይችላል፤ ንፋሱ ደግሞ በዛው ልክ ነው፤ በጣም ሀይለኛ ንፋስ ነው ያለው፤ ብርድም ደግሞ ይመጣል። ፀሐይ ሆኖ ብርድም የሆነው ነገር ትንሽ ይገርመኛል ማለት ነው። ብርድ ሲሆን ደግሞ ዝናብ ሲሆን ደግሞ አይበርድም ደግሞ እኔ አልገባኝም ነገሩ ማለት ነው። እዚህ ጋር ይለያያል። ትንሽ ተራራ ላይ ያለ ሀገር ስለሆነ ይሆን አላውቅም። ተራራ ላይ ያለ ከተማ ስለሆነ ይሁን አላውቅም ምን እንደሆነ ምክንያቱ አላውቅም። ብቻ ምን ይለናል ብርዱንም አናውቀውም ሙቀቱንም አናውቀውም ማለት ነው ቲሸርት እና ጃኬት ይዘን ነው የምንወጣ። ምናልባት እኛ አይተነው ፀሀይ ነው ዛሬ ሙቀት ነው ብለን በቲሸርት በምንወጣበት ሰዓት በጣም ሊበርደን ይችላል ማለት ነው። በዚህም ምክንያት ጃኬታችንን እንለብሳለን አንዳንዴ ደግሞ ጃኬት ለብሰን ደግሞ ብርድ ነው ብለን ብለን ስንመጣ ሊያጋጥመን የሚችል ከባድ የሆነ ሙቀት ይገጥመናል ማለት ነው። የዛን ጊዜ ጃኬታችን እናውልቃለን ማለት ነው እና ቋሚ የሆነ የአየር ንብረት የለውም። እዚህ ሀገር የሆነ ችግር አለ ብቻ አላወቀንም። እኛ ሲሞቅ በጣም ሀይለኛ የሆነ ሙቀት ነው ያለው። ሲበርድ ደግሞ እንደዛው በቃ እጅ አጥንትህን የሚሰብር የሆነ ብርድ ነው ያለ። እኔ አልገባኝም ቀጭንም ስለሆንኩ እኔ ሲጀመር ብርድ አልችልም። አንዳንድ ሰዎች ለምሳሌ ቀጭን ከሆኑ በጣም እንደሚያማቸው፣ እንደሚነዝራቸው ሁሉ እኔም ደግሞ እንደዛው ቀጭን ነኝ። ወፍራም ሰዎች ደግሞ አብዛኛው ጊዜ ብርድ ይችላሉ። ሰውነታቸው በምን ምክንያት እንደሆነ አላውቅም ብርድ ይችላሉ ብቻ ወፍራም ሰዎች። ሙቀት ደግሞ አይችሉም። ሙቀት አይችሉም ስለዚህ ወፍራም ሰዎች እኛ ጋር በምንድነው የሚንቀሳቀሱት በቲሸርት ነው የሚንቀሳቀሱ። ቀጭን ሰዎች ደግሞ ደራርበው ነው የሚንቀሳቀሱት ስለማይከስሩ ማለት ነው። በዚህ ምክንያት የአየር ንብረቱ አይታወቅም። እኛ በአየር ንብረት ከመጣን በሌላ ሁኔታ ደግሞ እንምጣ ለምሳሌ እንዴት ነው ባህሪያቸው ከባቢው አካባቢያችን ባህሪያቸው እንዴት ነው ከሰው ጋር ያላቸው ግንኙነት ጥሩ ነው ወይስ አይደለም የሚለውን እንይ እስቲ። የሰው ጋር ያላቸው ግንኙነት ጥሩ አይደለም። በጣም መጥፎ የሚባል ግንኙነት ነው ያላቸው። መሰዳደ፣ መተማማት እርስ በእርሱ እከሌ እንደዚህ ናት እከሌ እንደዚህ ነው እየተባባሉ ይተማማሉ፤ ምን ይላሉ፤ በቃ ይገጫጫሉ እንደዚህ አይነት ነገር ነው እንጂ ያለ እርስ በእርሱ አይዋደድም ደህና አደርግ ደህና ዋልክ ሊበበል ይችላል ግን በውስጡ መጥፎ ነገር መጥፎ ቂም ቋጥረውለት ነው ቋጥረው ነው የሚንቀሳቀሱና በዛ ምክንያት ከአካባቢያችን ጥሩ አይደለም። በጽዳት ደረጃ ስንመጣ በጽዳት ደረጃ ደግሞ በጣም የሚያስጠላ ጠላውን ላይ ይደፉበታል። ጠላ ማለት መጥፎ ጠረን ያለው ከሚጠጣ ተጨምቆ የሚወጣ ነገር ማለት ነው። የሆነ አንድ የሚጠጣ የሚያሰክር ነገር አለ እና የስካር ነው እና የስካር ነው ያን ነገር ይደፉታል፤ ሲደፉት በጣም ይሸታል፤ በጣም ግሞሽ ናቸው እኛ ሰፈር ያሉት ማለት ነው። እዛ ሰፈር እንደው አያቴን ያላቃትና በጣም ያስጠላል። ብቻ ዞሮ ዞሮ እንደዛም ስለሆነ አይመችም፤ አይመክርም። እኛ በእንትን ደረጃ በፀበይ ደረጃም ሆነ በጽዳት ደረጃ የኔ አካባቢ በጣም መጥፎ ነው። ይወዱታል ላላችሁኝ አልወደውም አካባቢዬን አልወደውም በጭራሽ አልወደውም። መጥፎ ነገራቶችን ስለማይ ማለት ነው። አንዳንድ አካባቢዎች መሆን እወዳለሁ ለምሳሌ ጸዳ ያሉ አካባቢዎች የአየር ንብረታቸው ጥሩ የሆነ፣ ሲቀጥል ደግሞ ጥሩ ጥሩ ጎረቤት፣ ጥሩ ጥሩ ሰዎች ያሉበት ቦታ ጥሩ ጥሩ ሰዎች ያሉበት ቦታ ይሻላል። እንደው አየር ንብረቱ የፈለገ ጥሩ ጥሩ ሰዎች ካሉ ጥሩ ጥሩ ጎረቤት ካሉ ደስተኛ ሆኖ መኖር ይቻላልና ዋናው መሰረቱ ይሄ ስለሆነ ያም መሰረት ደግሞ እኔ አጥቼዋለሁ። ስለዚህ እኔ አካባቢዬን አልወድም። የሰፈር ሰዎችን አልወድም ማለት ነውና ይሄ ነው ያለው ነገር አመሰግናለሁ ደቂቃዬ ሞልቷል።

የምትወደው መተግበሪያ ምንድነው? አዎ እኔ እንኳን የምወደው መተግበሪያ አብዛኛው ጊዜ ቴሌግራም ነው ቴሌግራም በጣም እወዳለሁ። ቀጥሎ ደግሞ የምወዳቸው እንደዚህ ሲስተም መተግበሪያ የሚባሉት ፎን ነው ኮንታክት ነው ሚሴጅ ምናምን እንደዚህ በጣም እወዳቸዋለሁ እነዚህ እነዚህን ማለት ነው እነዚህ እነዚህ መተግበሬዎች ደስ ይሉኛል። እንዲሁም ደግሞ ሌላ መተግበሪያ ኢሞ ከእናቴ ጋር እንድገናኝ ያግዘኛል ኢሞ በጣም እወዳለሁ። እንዲሁም ደግሞ ዋትሳፕ ምናምን ኢንፎርሜሽን መረጃ ለመቀባበል ለመለዋወጥ እነዚህ እነዚህ መተግበሪያዎች ደስ ይሉኛል ማለት ነው። እጠቀማቸዋለሁ እነዚህ እነዚህ መተግበሪያዎች እንደውም ደግሞ ደስ የሚል መተግበሪያ የንግድ ባንክ መተግበሪያ አለ። የንግድ ባንክ አፕሊኬሽን ያ ውስጥ ገብቼ ገንዘብ ትራንስፈር ለማድረግ እንዲሁም ደግሞ ገንዘብ ለመጠቀም እንዲሁም በስልኬ ቁጭ ብዬ ማለት ነው ቤቴ ተኝቼ ገንዘቤን ቼክ የማያደርግበት የምቆጣጠርበት የምልክበት የምቀበልበት መተግበሪያ ስለሆነ የንግድ ባንክ መተግበሪያ በጣም ደስ ይለኛል ማለት ነው። ሲቀጥል ደግሞ ሌላ መተግበሪያ የሚለኝ ምንድነው? ዩቲዩብ ነው ዩቲዩብ ማንኛውም መረጃ ለመለዋወጥ መረጃ ለማየት ለመከታተል ዜና ለመከታተል ለሁሉም ነገር ለአብዛኛው አለም ላይ ለሚከሰቱ ማንኛቸውም ነገራቶች ለማየት ለመቆጣጠር ቼክ ለማድረግ ስለሚያገለግል ዩቲዩብን እንደ መጀመሪያ እንደ ቀዳሚ ምርጫዬ መተግበሪያ እወስደዋለሁ ማለት ነው። ሲቀጥል ደግሞ ቲክቶክ ነው ቲክቶክ አእምሮዬን ለማሳረፍ እንዲሁም ደግሞ የተለያዩ መረጃዎችን ለማግኘት ሊሆን ይችላል። እንደገና ምን ላይ አለም ላይ ደግሞ በዛ ከሞላ ጎደል አለም ላይ ያሉ ነገራቶችን የሚፈጠሩ ዜናዎችን ምኖችን ነገራቶችን ለማየት ሁሉ ስለ ሀገር ሁኔታ ለማየት ሁሉንም እንደዚህ ሁሉ ነገራቶች እጠቀምበታል ማለት ነው። ሲቀጥል ደግሞ ሌላው መተግበሪያ የምጠቀመው ምንድነ ነው ካላችሁኝ? ካሜራ ነው ካሜራ በጣም ደስ ይለኛል ካሜራ መጠቀም የተለያዩ ነገራቶችን በቪዲዮም ሆነ ፎቶ ቀርጾ ለማስቀመጥ ይጠቀማል ካሜራ ማለት ነው እና ይሄ መተግበሪያ ደስ ይለኛል በጣም ይሄ መተግበሪያ እንደገናም ደግሞ ብዙ አይነት ብዙ አይነት አሉ ብዙ አይነት መተግበሪያዎች የሚጠቅሙ ማለት ነው። ቴሌግራም ለራሱ ግን ማለት ነው ቴሌግራም ማንኛውም ይሁን የሚጻፉ እንደ ጋዜጣ አይነት ነገራቶችን በቴሌግራም ነው የምናገኘው እና ያን በማንበብ ዜናዎችን ቲክቫህ የቲክቫህ የሚለቀቁ የኢትዮጵያ ለምሳሌ ቲክቫህ የሚባል አለ ያኔ ቲክቫህ መረጃ ትኩስ ትኩስ የሆነ መረጃ በቴሌግራም ነው የሚለቀቅና ቴሌግራም ውስጥ ገብተን እነሱ ድህረገጽ ውስጥ ገብተን ያን ነገር የተለቀቀውን አዲስ ነገር አዲስ መረጃ ማንበብ እንችላለን ማለት ነው ስለዚህ ትልቅ የሆነ ጥቅም አለው ይሄ ቴሌግራም የሚባለው ማለት ነው። ሲቀጥል ደግሞ ከቴሌግራም ውጪ ፌስቡክ ነው ፌስቡክ ደግሞ ምስሎችን ያካተተ ሆኖ የማንኛውንም የፐርሰናል የሆነ ህይወት ለማየት ፎቶአቸውን ላይክ ለማድረግሽ ለመጋረት ምን ለማለት እንደገናም ደግሞ ኮሜንት ለመስጠት ለዚህ ለነዚህ ለነዚህ ሁሉ ነገራቶች ይጠቅማናል ይህ ፌስቡክ ማለት ነው። በተለይ የመረጃ እንኳን ነው ፌስቡክ ፌስቡክ የመረጃ እንኳር ነው ኢንስታግራም ደግሞ ያው የአንዳንድ ሰዎችን ህይወት የአንዳንድ ሰዎችን ላይፍ ስታይሎችን ለማየት ይጠቅመናል ማለት ነው። እንዴት ነው የሚኖሩት ደስተኛ ናቸው ምን ያህል ብር አላቸው ስንት ልጆች አላቸው የሚለውን ነገር በኢንስታግራም ስለሚያጋሩና ያን መረጃቸውን ስለእነሱ ማወቅ ይቻላል ማለት ነው። ሌላው ደግሞ ብዙ ብዙ አሉ ብቻ ለዛሬ እዚህ ላይ ይብቃን አመሰግናለሁ

እኔ እንኳ የምነሳው ጠዋት ጠዋት እነሳለሁ። ጠዋት ጠዋት ስር አስራ አንድ ሰዓት ላይ እነሳለሁ አስራ አንድ ሰዓት ከተነሳሁ በኋላ የተለያዩ ስራዎችን አደርጋለሁ ማለት ነው። ስለዚህ አስራ አንድ ሰዓት ላይ አናቱ ላይ አስራ አንድ ሰዓት ላይ እነሳለሁ። አንዳንዴ ደግሞ ሁለት ሰዓት ምናምን የምነሳበት ሰዓት አይደለም ለምሳሌ ዝናብ ሲሆን ምን ሲሆን አንድ ሰዓት ወይም ሁለት ሰዓት እነሳለሁ እና ጠዋት መነሳት ብዙ ጥቅም አለው። ጠዋት ከተነሳን እኛ ምን እናገኛለን ካላችሁኝ የተለያዩ ጥቅሞችን እናገኛለን። ጠዋት ተነስተን ስራችንን ለመጨረስ ያግዘናል። እንዲሁም ደግሞ ተማሪ ከሆነ በሰአቱ ትምህርት ቤት ለመገኘት ያግዘናል ማለት ነው። ስለዚህ በጧት መነሳት ውጤታማ እንድንሆን ያደርገናል ማለት ነው። ቀናችንን በአግባቡ በ በአግባቡ ወቅቱን ጠብቀን እንድንሰራ ያግዘናል ማለት ነው። ስለዚህ ጠዋት ተነሱ ጠዋት መነሳት ጥሩ ነው።

ሻማ ማብራት ትወዳለህ ሻማ ማብራት እወዳለሁ በጣም ነው የምወደው። ሻማ ማታ ማታ በተለይ መብራቱን ካጠፋው በኋላ ሻማ እንዳበራው ነው የምተኛት ብዙ ነገራቶችን እንዳስብ እንዳንሰለስል አድርገኛል። ደስታን ያመጣልኛል ሻማ አስታባራ ታሪኮች ትዝ ይለዋል ተረተሮች ደስ ይለዋል ተረተሮች ተረተረትን ማንበብ ደስ ይለዋል መስማት ደስ ይለዋል። ጓደኛ ካለ ወይም ደግሞ የቤት ሌላ የቤተሰብ አካል ካለ በመውራት ጊዜያችሁን ተሰልፋላችሁ ማለት ነው። ስለዚህ ሻማ ስታብ ስናበራ ጥንቃቄ ማገልግ ያለብን ግን አንድ ነገር አለ። ቤት እንዳያቃጥል ሲቀጥል ደግሞ አብርተነው መተኛት የለብንም። አብረተነው ስንተኛ ምናልባት ከሆነ ነገራት ከሆነ ደረቅ ጋር ተገናኝቶ እኛን ሁሉ ሊያቃጥልን ይችላል። ቤቱን ካቃጥሉት ከጨረሰ በኋላ እኛን ሁሉ በአፍኖ ለራሱ ሊገልን ይችላል። ምክንያቱም ስለተኛነ ስለተኛነ ምንም ነገር የምናውቀው ነገር የለም ማለት ነው። ስለዚህ ሻማ ማብራት ደስ ይላል ማለት ነው። ሻማ ማብራት ስንል ምን ማለት ነው? ያው እንደተለመደው ሻማ አለ እዛ ደግሞ ከሻማ ጫፍ ደግሞ ያለች የሆነች ክር አለች ያቺን ክር በእሳት መለኮስ ማለት በምንለኩስበት ሰዓት ሻማው አይጠፋም። ለምንድነው የማይጠፋው ካለ ቶሎ አይጠፋም። የማይጠፋበት ምክንያት ከታች ያለው የቀለጠው ነገር አለ አይደል? እሱ ነው ያ የሚያቆመው ነገር ማለት ነው። ጥሎ እንዳይጠፋ ያ የቀለጠው ነገር እየተቃጠለ ያ የተቀለ ያ የደረገው ነገር እየቀለጠ እንትን ከለ በኋላ ካለቀ በኋላ አሉ የዛን ጊዜ ክሯ ሙሉ ለሙሉ ትቀጠላለች ሙሉ ለሙሉ ከተቀጠለች በኋላ ታቃጥልና ትንትን ትላለች ማለት ነው። ትጠፋለች። ሻማ በዚህ መልኩ ተቃጥሎ በዚህ መልኩ ይጠፋል ማለት ነው። ሻማ ሻማ የተለያዩ ብዙ አይነት ሻማዎች አሉ ትልቅ ሻማ አለ ትንሽ ሻማ አለ። መካከለኛ የሆነ ሻማ አለ እንዲሁም ደግሞ ወፍራም የሆነ ደግሞ ሻማ አለ ደግሞ በሰይዝ ብቻ በቁመት ብቻ ሳይሆን በክብደትም ወፍራም የሆነ ሻማ አለ እነዛ ሻማዎች ብዙ ጊዜያት ረጅም ጊዜያት ያገለግላሉ ማለት ነው። ከሞላ ጎደል ራሱ አብርተናቸው ብንተኛው ራሱ ሻማው ሰፊ ከሆነ ትልቅ ከሆነ የመቃጠል እድል የለውም ማለት ነው። ቢቃጠልም አይችልም ምክንያቱም ቀስ እያለ ስለሚቃጠል ማለት ነው። እስከዚህ እያለ ስለሚነድ ሌሊቱን ሙሉ በርቶ ማደር ይችላል ማለት ነው። ግን ጥንቃቄ ማድረግ ያለብንን ምንም ጊዜ ቢሆን ሻማ አብርተን መተኛት የለብንም ማለት ነው። በተለይ ህፃን አጠገባችን ካለ ሻማ ካበራነ ያ ህፃን መጫወቻ ስለሚመስለው እጁን ወደ ሻማው ይሰዳል ማለት ነው ጊዜ ሊያቃጥለው ይችላል ማለት ነው። እና በገዛ እጃችን ልጆቻችንን ልንጎዳ እንችላለን ስለዚህ ሻማ በምናበራበት ሰዓት ጥንቃቄ ማድረግ ያለብን ልጆቻችን ልጆች በአቅራቢ በአቅራቢያ መኖር የለባቸውም። እነሱ ከመጡ ቶሎ ብለን ያንሻማ ማጥፋት አለብን ነው ወይም ደግሞ ልጆችን ከዛ ዶርም ውስጥ ማስወጣት አለብን እና ማለት ነው። እንደዛ ካልሆነ ለልጆቻችን መጎደት ምክንያት ምክንያት እንሆናለን ማለት ነው። ስለዚህ ምክንያት እንዳንሆን እባካችሁ ሻማችሁን እየጠፋችሁ እደሩ ማለት እወዳለሁ ማለት ነው። ሻማ ቅድም የረሳሁት ነገር ምንድነው? ሻማ የሚበራበት ትልቅ የሆነ ምክንያት ዋናኛ ምክንያት ምንድነው? ካልነ ካልነሻማ የሚበራበት መብራት የሌለ ሲሆን ነው። ወይም ደግሞ አንዳንድ ክርስቲያኖች ዘንዳ ጸሎት ሲያደርጉ ጸሎት ሲያደርጉ መብራት አጥፍተው ብቻ ያበራሉ ማለት ነው። አንዳንድ ክርስቲያኑ ክርስቲያኑ ግኖቻችን እንደዚህ ያደርጋሉ ማለት ነው። ሻማ ያው ከጥቅሞቹ አንፃር አይተናል ከጥቅሞቹ አንፃር ምንድነው? ካለ አንዳንድ አንዳንድ ሰዎች ለጸሎት ያደርጉታል አንዳንድ ሰዎች ደግሞ እንደተለመደው እኛንም ጨምሮ መብራት ሲጠፋ በመብራቱ ምትክ ሻማን እንጠቀማለን ማለት ነው። ይሄን ሻማ በምንጠቀምበት ሰዓት ምን ማድረግ አለብን? አጥፍተነው መተኛት አለብን። ትንሽ ከሆነ አጥፍተነው መተኛት አለብን ትንሽ ካልሆነ ደግሞ ችግር የለም ግን ብናጠፋው ለጥንቃቄው ጥሩ ነው። ስናበራ ደግሞ ሻማ አጠገባችን ህፃን መኖር የለብንም ህፃኖች ያን ሻማ ካዩ ያን እሳት ካዩ እጃቸውን ስለሚሰዱ ሊጎዱብን ስለሚችሉ እባካችሁ እነዚህን ነገራቶችን ተግብሩ። አመሰግናለሁ

ኮፍያ ማድረግ ትወዳለህ? ኮፍያ ማድረግ እንኳን አልወድም እኔ ምክንያቱም ምን ያለሁበት ቦታ ትንሽ ሞቃታማ ስለሆነ ፀጉሬ ሊላጥ ይችላል ስለዚህ እኔ ኮፍያ ማድረግ አልወድም ማለት ነው። ምክንያቱም መላጣ ልሆን እችላለሁ ያለ እድሜ ያረጀሁ ሰው እንዳ መሆን ስለ ላለመሆን ስለምፈራ ማለት ነው። ግን አንዳንድ ሰዎች አይታችሁ ከሆነ ከህፃኖች ኮፍያ ያደርጋሉ ምክንያቱም ለብርዱ እንዲከላከልላቸው ብለው ማለት ነው። አንዳንድ ደግሞ ትላልቅ የሆኑ ሰዎች ደግሞ የታች ከሆነ ፀጉራቸው መላጣት ስለሆነ ወይም ደግሞ ሽበት ስላላቸው በብዛት ኮፍያ ይጠቀማሉ ማለት ነው። እኛ ግን ወጣቶች ኮፍያ አንጠቀምም። ኮፍያ ሳይሆን አንዳንዴ ኬፕ ልጠቀም እችላለሁ ምናልባት ግን ኮፍያ ግን ሙሉ ለሙሉ ኬፕ እንደዚህ ተጠቅሜ በፀሀይ ሰዓት አልወጣም ማለት ነው። ወይ ብርዳም ብርድ ከሆነ በጣም ቀዝቃዛ ከሆነ ስለሚበርደኝ በሚል ሙቀት እንዲህ ስብልኝ ምናምን በሚል ኮፍያ ልጠቀም እችላለሁ እንጂ ዝም ብዬ እኔ ኮፍያ ልጠቀምም ማለት ነው። ሲቀጥል ደግሞ ኮፍያ ለወንድም ለሴትም የሚሆን ኮፍያ አለ ለሴት ስል ምን ማለት ነው ሴቶች አንዳንዴ ብርድ እንደዚህ ሲፈሩ ኮፍያ ይጠቀማሉ ሴቶች ማለት ነው። ለብርድ ብቻ እንጂ ዝም ብሎ በኖርማል ሴት ልጅ ኮፍያ አትጠቀምም ምክንያቱም ፀጉሯን ማሳየት ስለምትፈልግ ማለት ነው። ፀጉሯም ረጅም ስለሆነ በብዛት ሴቶች ኦፍዬ ይጠቀሙ ወንዶች ጋር ስንመጣ ግን ወጣቱን እንኳን ራሱ ሽማግሌ መሆን አይጠበቅበትም ኮፍያ ለመልበስ ወጣቶች ደግሞ አንዳንድ ወጣቶች አይታችሁ ከሆነ ፀጉራቸው ፀጉረ በራ ናቸው ፀጉራቸው የገባባቸው ናቸው ምላጣ ሆኖ ደግሞ በተፈጥሮ በእጅ ናቸው መላጣ ይሆናሉ እና እነሱ አብዛኛው ጊዜ ኮፊዬ ይጠቀማሉ ማለት ነው። እና የሰው ልጅ ኮፍያ የሚጠቀመው ከአለው የፀጉር አንፃር ነው ፀጉር ጥሩ ፀጉሬ ያለው ሰው ኮፍያ አይጠቀምም። እንዲሁም ደግሞ መጥፎ ፀጉር ያለው ወይም ደግሞ የመላጣ የሆነ ወይም ደግሞ ሽበት ደግሞ ወጣቱ ነው ሽበት ያለው በብዛት በፀጉሩ የሚሳቀቅ አካል ከሆነ ኮፍያ አድርጎ ኮፍያ አድርጎ ሲሄድ እንመለከተዋለን ማለት ነው። እና ኮፍያ ብዙ አይነት ኮፍያ አሉ አንዱ የመጀመሪያው ለመዘነጫ የምንለብሰው አይነት ኮፊያ ነው። ማለትም በደንብ ከፋሽን ጋር የሚሄድ ማለት ነው። ከለብሳችን ጋር ከሱሪያችን ጋር የሚሄድ ኮፍያ ልንለብስ እንችላለን እሱ የመዘነጫ ኮፍያ ነው። አንዳንዱ ደግሞ ለችግር ጊዜ ብለን የምንለብሰው ኮፍያ አለ ለምሳሌ ለቡርድ ሊሆን ይችላል ራሳችን የሆነ መዳኒት ስንቀበል ሊሆን ይችላል በዛ ሰዓት ኮፍያ ልንለብስ እንችላለን ማለት ነው። ያ ኮፍያ ፀጉራችንም ሆነ እንትናችንን እንዲሸፍንልን ማለት ነው መድሃኒቱን እንዲሸፍንልን በሚባል ሰበብ እንለብሳለን። ሌላው ደግሞ ኮፍያ ሊለበስ የሚችል ስራ ቦታ ላይ ስንሆን ለምሳሌ ፀጉራችን አቋራ እንዳይነካና በሚል እሳቤ ለምሳሌ ጋራጅ የሚሰሩ ሰዎች ለምሳሌ ብዬ እዳ ምናምን በሚያደርጉበት ሰዓት እንትን ጋራጅ ቀለም በሚቀቡበት ሰዓት ሊሆን ይችላል ወይም ደግሞ የተለያዩ ናፍጣዎችን በሚያብሱበት ሰዓት ምናምን ነገር ፀጉራቸውን እንዳይነካቸው በሚል እሳቤ ኮፊያ ይለብሳሉ ማለት ነው። ወይም ደግሞ አንዳንድ ሰዎች ቀለም ቅቢዎችን አይታችሁ ከሆነ ቀለም ሲቀቡ እንትኑ ቀለሙ ከፀጉራቸው ላይ እንዳይሆን ምን ያደርጋሉ ኮፍዬ ይለብሳሉ ማለት ነው። ወይ ምኑን ለመከላከል እንትኑ ቀለሙን ለመከላከል ማለት ነው። እና በእንደዚህ በሶስት አይነት መልኩ ኮፍያ ሊደረግ ይችላል ማለት ነው። ኮፍያ ደግሞ ከምን ከምን የተሰሩ ካላችሁኝ የጥጥ ኮፍያ አለ እንደገናም ደግሞ የጨርቅ ኮፍያ አለ ሲቀጥል ደግሞ የሆነ ደረቅ የሆነ ደግሞ የላስቲክ ኮፍያ እያለ ማለት ነው። የላስቲክ ኮፍያ የምንለው ሳረሰው የላስቲክ ኦፍ እያ ማለት ይሄ ኢንጂነሪንግ የሚሰሩት ቤት ምናምን ግንባታ የሚሰሩት የሚለብሱት ኮፍያ ነው ያ ኮፍያ ምንድነው? የሆነ ነገር ወድቆ ሲሰሩ በሚሰሩበት ሰዓት የሆነ ነገር ክብደት ያለውን ንግር ጭንቅላታቸውን እንዳይመታቸው በማሰብ ለራስ ራስ ቅላቸውን ለመከላከል ሲሉ የሚለብሱት የኮፊያ አይነት ነው። ሌላው ደግሞ አብዛኛው ጊዜ አይታችሁ ከሆነ እነዚህ ወታደሮች የሚለብሱት ኮፍያ አለ ወይንም እነዛ ወታደሮች የሚለብሱት ኮፍያ ለምንድነው? ካላችሁኝ ለጦር ሜዳ ሲጋጠሙ እንዳይጎዱ ምናምን በማሰብ ያን ኮፍያ ይለብሳሉ ማለት ነው። እና በእንደዚህ አይነት መልኩ ኮፍያን ከፋፍለን ለማየት ሞክረናል። አመሰግናለሁ እኔ እንኳን ኩፍዬ አልወድም።

የድምጽ መልእክት ትልካለህ አዎ በደንብ ነው ምልክ አብዛኛውን ጊዜ በተለይ የምልከው ቴሌግራም መተግበሪያም በመጠቀም ነው። ለምሳሌ ንግግሬ ያልገባው ሰው ካለ ወይም ደግሞ በደንብ ለማስረዳት ለመሞከር ወይም ደግሞ ንግግሬ ጽሁፈቴ ረጅም ከሆነ በቮይስ መልኩ አስቀምጣለሁ ማለት ነው እነሱም የሚያደርጉት እንደዛ ነው። የሆነ ረጅም ነገር ለመናገር ሲፈልጉ ወይም ደግሞ ግልጽ አድርገው ለማብራራት ሲፈልጉ ቮይስን ይጠቀማሉ ማለት ነው። ወይም ደግሞ አንዳንዴ በጣም ሪል የሆነ አጋጣሚ ሲቹዌሽን ሲገጥማቸው ምን ያደርጋሉ? የቮይስ መልአክን የቮይስ ድምጽን ይልካሉ ማለት ነው የድምጽ መልእክትን ይልካሉ ማለት ነው። አብዛኛው ጊዜ ምንድነው የድምጽ መልእክትን እና የቮይስ መልእክትን የ የቃላት መልእክት የሚለያቸው ካላችውኝ የቃላት መልእክት አብዛኛው ጊዜ ለማብራራት አይመችም። ጀስት እንትን ነው በቃ ደናደርክ ደናዋልክ እንዴት ነው ምናምን ለማለት ብቻ ነው የሚያገለግል እና ስለ አንዳንድ አጫጭር ነገራቶች ነው። ለምንጠቀምበት የቃላት መልእክትን ማለት ነው። የድምጽ መልእክት ግን ብዙ ነገራቶችን ለማብራራት ለመናገር ብዙ አይነት ሂደቶችን ደረጃዎችን ለማብራራት ለአንድ ሰው ስታናግረው ወይም ደግሞ እየተቆጣ ነው ወይስ ተቆጥቼ ነው ወይስ ደስተኛ ደስ ደስተኛ ሆኜ ነው የማናግረው የሚለውን ነገር እንዲያውቅ ከፈለክ በድምጽ መልእክት ትልክለታለህ ማለት ነው። የመጀመሪያውን እኔ የማውቀው ቴሌግራም ነው። ሲቀጥል ደግሞ ዋትሳፕ ደግሞ አለ ለምሳሌ ዋትሳፕ መልእክትም ይላካል አብዛኛው እንደውም የድምጽ መልእክቶች በዋትሳፕ ነው የሚላኩት ጥርት ብሎ ነው የሚገቡ የድምጽ መልእክቶች። ዋትሳፕም እንዲሁ አሪፍ ነው ሲቀጥልም ኢሞም አለ ኢሞም በደንብ አሪፍ አድርገን የድምጽ መልእክት ሊያደርስልን ይችላል ማለት ነው። በተለይ ሳውዲ አረቢያ የሚኖሩ እናቶቻችን ወይም ወገኖቻችን እዛ ጋር አብዛኛው ጊዜ የሚጠቀሙት ኢሞን ነው። ኢሞ ትልቅ የሆነ እንትን ስላለው ማለት ነው ትልቅ የሆነ አሪፍ የሆነ መተግበሪያ ስለሆነ ለሳውዲ ወደ ኢትዮጵያ እና ስለሚያውቁትም ድሮም ጀምሮ ስለሚያውቁትም ጥንታዊ ስለሆነ በኢሞ ነው አብዛኞች የሚጠቀሙ ማለት ነው። እናም ደግሞ ሌላው ደግሞ መተግበሪያ ብዬ የማስበው ደግሞ የድምጽ መልእክት የምልክበት አብዛኛውን ጊዜ በቲክቶክ ሊሆን ይችላል በቲክቶክ ሚሴንጀር ላይ የድምጽ መልእክት እንላካለን ማለት ነው። እና እንደዛም እንደዛም ስለሆነ ብዙ ነገር ስለሆነ ይሄ ይሄ ነገር አለ እና የድምጽ መልእክት አዎላ እላላካለው እቀበላለሁ የድምጽ መልእክት ብቻ ሳይሆን ፎቶዎችንም ደግሞ እላላካለሁ ቪዲዮዎችንም እንደዚህ የተቀበልኩኝ እየላኩኝ ምናምን አለው ማለት ነው። እና ቴሌግራም ውስጥ አለ ከብዙ ጓደኞቼ ጋር የድምጽ መልእክት ተላልኬያለሁ። ከብዙ ጓደኞቼ ጋር በተለይ በቤስት ምለው ጓደኛዬ ከጥሩ ጓደኛዬ ጋር ብዙ መልእክት ስላላክ ነበረ በፊት አሁን ግን ያን የሀል አይደለንም ያው እየተደዋወልን ነው እንጂ የድምጽ መልእክት ባለፈው አመት በተለይ ብዙ የድመጽ መልእክት በቴሌግራም ልኬ ነበረ ማለት ነው። አሁን ግን ያን ያህል አይደለንም ትተናል ትንሽ ትንሽ የድምጽ መልእክት እልካለሁ እንደ ድሮ ባልሆንም ትንሽ ትንሽ የድምጽ መልእክት አስተላልፋለሁ ማለት ነው። እና አብዛኛው ማህበረሰብ የኛ የኢትዮጵያ ማህበረሰብ የድምጽ መልእክት ይጠቀማል ብዬ አስባለሁ በተለይ ወጣቶች ወጣቶች አብዛኛው የድምጽ መልእክት ይጠቀማሉ የሚጠቀሙበት ምክንያት ምንድነው ካላችሁኝ? ስልክ መደወል ሲያቅታቸው ድምፃቸውን ያስቀምጣሉ ድምፃቸውን ሲሰሙ ከሩቅ የሆኑ ቤተሰቦች እርጋታ ይሰማቸዋል ልጄ አለች ወይም ልጄ አለ ብለው እንዲረጋጉ ያደርጋል ድምፃቸውን በሚሰሙበት ሰዓት ማለት ነው። እና ትልቅ የሆነ ጥቀሜት አለው ብዬ አስባለሁ የድምጽ መልእክት የድምጽ መልእክት ባይኖር ኖሮ ግዴታ በቃላት ብቻ ወይም ደግሞ ስልክ ስልክ በመደወል በስልክ ጥሪ መነጋገሬ ሊጠበቅብን ነበረ ማለት ነው። ግን ምስጋና ይሁንና ለቴክኖሎጂያ የድምጽ መልእክት ምስጋና ይሁንና ለፈጣሪ የድምጽ መልእክት መጥቶልናል ማለት ነው። ስለዚህ በድምጽ መልእክት መላላክ እንችላለን ማለት ነው። እኔ ጋር ያለው ነገር ይሄ ነው የድምጽ መልእክት ተልካለህ ላላችሁኝ አዎ ልካለሁ እቀበላለሁ አመሰግናለሁ ቻው።

አስተያየት መቀበል ትወዳለህ? አዎ በደንብ ነው የምወደው አስተያየት መቀበል፤ ምክንያቱም ስለ እኔ ማንነቴም ሊሆን ይችላል ስለማንኛውም ነገር መስማት፣ መረዳት እንዲያስችለኝ ሲባል አስተያየት መቀበል እወዳለሁ በጣም በተለይ አስተያየት የምቀበለው ስለኔ ከሆነ ነው ስለ ማንነቴ ሊሆን ይችላል ወይም ደግሞ ስለምሰራው ነገር ሊሆን ይችላል እንዲያደንቁልኝ እንዲረዱኝ ምናምን ስፈልግ አስተያየታቸውን እጠይቃቸዋለሁ እነሱም ደግሞ ስላንተ ያለኝ አስተያየት ይሄ ነው፣ ስለምትሰራው አስተያየት ያለኝ ይሄ ይሄ ነው ብሎ ይነግሩኛል ማለት ነው፤ ስለዚህ እኔ አስተያየት መቀበል በደንብ ነው የምወደው አስተያየት መቀበል ስንባል በማንነት ብቻ አይደለም ውይይት ላይ ለምሳሌ ስለሆነ ነገር ተወያይተን ከዛ አስተያየት ከእያንዳንዳቸው ሰዎች ስለ ውይይቱ አስተያየት እንቀበላለን አስተያየት እንቀበላለን ማለት ነው። ስለማንኛውም ነገር ቢሆን አስተያየት እንቀበላለን፤ ምክንያቱም ይሄ ዲሞክራሲ ማለት ነው። ሁሉንም ነገር ሁሉንም ሰው የሚያሳትፍ መሆን መሆን አለበት። እና አስተያየት እኔ እቀበላለሁ በደንብ መቀበል እወዳለሁ፤ እንደውም ከአስተያየታቸው የሆነ ነገር ለመማር እሞክራለሁ ማለት ነው። እኔ መለፍለፍ ብቻ ሳይሆን እነሱም ደግሞ የሚያወሩትን ነገር ተገንዝቤ ቁም ነገሩን መያዝ እና የማይረባውን ነገር ደግሞ ምንም ሳልል ብቻ አምኜ ተቀብዬ አክብሬ የሚጠቅመውን ነገር ብቻ ከእነሱ እወስዳለሁ ማለት ነው የማይጠቅመውን ነገር ደግሞ እተዋለሁ በዛ መልኩ ነው እኔ አስተያየት ስቀበል እንጂ ሁሉን አስተያየት መጥፎውንም ጥሩንም አልቀበልም ጥሩውን ብቻ እቀበላለሁ መጥፎውን ደግሞ እተወዋለሁ ማለት ነው እንደዛ ነው ለሁሉም ሰው የኔ አስተያየት እንደዛ ነው። በሁሉም ነገር ለምሳሌ በአንድ ጥያቄ አንድ ጥያቄ ተነስቶ አስተያየታ አስተያየታቸውን እያንዳንዳቸው በዛ ላይ የሚያስቡትን ነገር ለምሳሌ ስለ አንድ ጥያቄ ብናነሳ ለምሳሌ ስለ ሀገሪቱ ሁኔታ፣ ስለ ሀገሪቱ ኢኮኖሚ ሁኔታ ለምሳሌ እናንሳና አንድ ሰው ስለ ሀገሪቱ ሁኔታ እኔ ስለ ሀገሪቱ ሁኔታ እንደዚህ እንደዚህ ይመስለኛል፤ ኢኮኖሚዋ እንደዚህ እንደዚህ ይመስለኛል ብሎ ከተናገረ ጣመንም አልጣመንም የእሱን አስተያየት መቀበል አለብን ነው ማለት ነው። የጣመነን የምንፈልገውን ሀሳብ እንወስዳለን ማይረባውን ሀሳብ ደግሞ ሳንቀበለው ግን ሳናዋርደው እንተወዋለን ማለት ነው፤ እና በዚህ መልኩ አስተያየት የሰው አስተያየት ማክበር አለብን ማለት ነው። ጥሩም ሆነ መጥፎም ማለት ነው እና አስተያየት ሲባል አሁን ላይ ብዙም ስለ መጥፎ ነገር ሊሆን ይችላል፣ ስለ ጥሩ ነገር ሊሆን ይችላል አስተያየትም ህንድን ነው? ተብሎ አንድ ሰው ቢጠየቅ ለምሳሌ ጥሩም ነገር መጥፎም ነገር ሊናገር ይችላል አስተያየት ማለት ነው። እንደ ሰው ነው ጥሩ ሰው ሁሌም ጥሩ አስተያየት አለው፤ መጥፎ ሰው ደግሞ ሁሌም መጥፎ አስተያየት አለው ማለት ነው እንደ አስተዳደጉ ነው አንድ ሰው እንደ ከብያ እንደ አካባቢው ነው አንድ ሰው ፍርድ የሚሰጠው ማለት ነው። ጥሩ አካባቢ ከተወለደ የዛ ሰው አስተያየት ጥሩ ይሆናል ማለት ነው። መጥፎ አካባቢ ከተወለደ ደግሞ የዛ ሰው የዛ ሰው አስተያየት መጥፎ አስተያየት ብቻ ነው ወይም መጥፎ ነገር ብቻ ነው የሚነገረው፤ የብልግና ቃል ብቻ ነው የሚነገረው፤ ስለዚህ እንደ አካባቢው እንደ አካባቢው የሰው ልጅ ይለያያል ማለት ነው፤ እና ሁሉም ሰው ማህበረሰቡ እንደ አካባቢው ይለያያል። ሰው የሚመስለው አካባቢውን ነው እንደሚሉት ማለት ነው፤ እና እንደዛ ነው ስለ አስተያየት ማለት ነው። ስለ የሰው ልጅ አስተያየት የሚቀያየሩ ቀን በቀን በዛ መልኩ ነው ማለት ነው፤ እና አንዳንድ ሰው ደግሞ አይታችሁ ከሆነ በማያገባው ነገር ይገባል ማለትም በማያገባው ነገር ገብቶ ለመበጥበጥ ምን ለማለት ይሞክራል የዛን ጊዜ ይሄን ሰው አትታገሰውም ለምሳሌ የሱን አስተያየት አትቀበልም ቶሎ ብለህ ሄደህ በለው በለው ነው የሚልህ ደብድበው ደብድበው ደብድበው ነው የሚለው እና በዚህ ምክንያት ሁሉ አስተያየቶች አንቀበላቸውም ማለት ነው። አንዳንድ ጥሩ አስተያየቶችን ብቻ ነው የምንቀበለው። በማንኛውም ስራ ሊሆን ይችላል በትምህርት ሊሆን ይችላል፣ በጥናት ዘርፍ ሊሆን ይችላል፣ ስናጠና ለምሳሌ ስናጠና ለምሳሌ እኔ እንደዚህ እንደዚህ አስተያየት አለኝ እንደዚህ እንደዚህ አይመስለኝም፣ ይሄ ጥያቄ የዚህ መልስ ደግሞ እንደዚህ እንደዚህ አይመስለኝም፣ ምናምን የሚል ካለ አንድ ሰው አስተያየቱን ትቀበላለህ፤ ግን ያልመሰለን ያልሆነ ነገር ችግር ነገር ያለ ከመሰለህ አይ ይሄ እኮ እንደዚህ እንደዚህ ጥያቄው እንደዚህ እንደዚህ ነው አንተ የተረዳኸው በዚህ መልኩ ነው ስለዚህ በጥሩ በዚህ መንገድ ተረዳው ብለህ ያለውን አስተያየት ያለውን ልክ ያልሆነ አስተያየት ታስወግድለታለህ ማለት ነው፤ እንጂ ዝም ብለህ ቶሎ እንትን የሆነ መጥፎ ነገር ሲናገር ወይም ልክ ያልሆነ ሀሰት ነገር ሲናገር አንተ ለምን እንደዚህ ትላለህ ምናምን ብላ አታቋርጠውም ይሄ አደብ አይደለም ይሄ ቁም ነገር አይደለም ይሄ ከተማረ ሰው ከተማረ ሰው የሚጠበቅ ነገር አይደለም አመሰግናለሁ።

በብእር ወይስ በእርሳስ ትጽፋለህ? አዎ እኔን እንኳን የምጽፈው በእርሳስ ነው አብዛኛው ጊዜ ምክንያቱም ኬታብ ላይ ወይም ደግሞ መጽሐፍ ሬስ ስጽፍ ቶሎ ለማጥፋት እንዲመቸኝ ማጥፊያ ስላለው በሚል ሰበብ በእርሳስ እጽፋለሁ ማለት ነው። አንዳንዴ ደግሞ ለምሳሌ ስዕሎችን ስስል በእርሳስ እጽፋለሁ ማለት ነው እናም ደግሞ ሲቀጥል ለህፃናቶች ምናምን የሆነ ደፍተር ላይ ሲጽፉ ምናምን እርሳስ ነው የምገዛላቸው እኔ ወንድማቸው ማለት ነው። እና በእርሳስ እጽፋለሁ አዎ በእርሳስ ጥቅሙ ምንድነው መጽሐፍ ካላችሁኝ የጻፋችሁትን ነገር በቀላሉ ለመጥፋት ይረዳል ቶሎ ቶሎ እያጠፋን እንደገና የተሳሳትነውን ነገር ለመጻፍ ይጠቅማል ማለት ነው። ያም ደግሞ የሚሆንበት ለምሳሌ ማትሪክ ፈተና ላይ አይታች ከሆነ የአሥራ ሁለተኛ ክፍል ሊሆን ይችላል ወይም የአሥረኛ ክፍል አጠቃላይ ፈተና ሊሆን ይችላል የዛን ጊዜ እርሳስ ነው የሚሰጠን ማለትም ተሳስተን የሞላነው መልስ ትክክል እንዳልሆነ ከገባን ያን እናጠፋ ያን መልስ እናጠፋና ሌላ ቦታ ላይ እንጽፋለን ማለት ነው። ለምሳሌ ይሄ ብለነው መርሱ ግን ሲ ከሆነ ትዝ ካለና ኤን አጥፍተን ወደ ሲ እንድንሄድ ይጠቅመናል ማለት ነው። ስለዚህ እርሳስ እኔ አብዛኛው ጊዜ እጠቀማለሁ በጣም ሀሪፍ ስለሆነ ማለት ነው እንኳን እኔ ሳይቀር እንደ ሀገር ደረጃ ራሱ እርሳስ ነው የሚመከረው። እርሳስ አብዛኞቻችን እርሳስ ቀለል አድርገን ነው የምናየው ግን ጥቅሙ በጣም ትልቅ የሆነ ሰፊ የሆነ ጥቅም አለው እርሳስ ማለት ነው። እርሳስ ለስእልም ሆነ ሀሪፍ አድርጎ እንድንስል ጥሩ በጥሩ ሁኔታ እንድንስል እግዘና ደርሳ እስካለና በደንብ አድርገን አሳምረን የሰውን መልክ ለምሳሌ ያስችለናል ማለት ነው። ወርሳስ ህፃናቶች ደግሞ ለህፃናቶች መስጠት ደግሞ ጥሩ ነው ከስህተታቸው እንዲማሩ ያደርጋል በስክሪፕቶ ብንጽፈው ለምሳሌ አንድ ነገር በስክሪፕቶ ብንጽፍ ማጥፋት አንችል አንችልም ልናጥፋ ብንል ራሱ ወረቀቱን የሚቀደድ እንጂ ስክሪቢቶ አይጠፋም እንዲህ የተጻፈ እንደማህተም ነገር ነው። እርሳስ ከሆነ ግን በእርሳስ ከጻፉ ወዲያውኑ ለማጥፋት ይመቻል ማለት ነው። እና እርሳስ ደግሞ አብዛኛው ጊዜ ጥንቃቄ ይፈልጋል ጠንካራ አይደለም በስክርቢቶ ጥንቃቄ ይፈልጋል በጥንቃቄህ እንጽፍ ንጽፍ ካለ በጥንቃቄ ነው መጻፍ ያለብን እና ምክንያቱም ሊሰበር ይችላል ቀስ አድርገን ነው መጻፍ ያለብን እርሳስ እና ብዙ የሆነ ጥቅም አለው እርሳስ ብቻ ሲቀጥልም ደግሞ እርሳስ ከስክሪቢቶ ያለውን ክብደት ስናይ እርሳስ በጣም ቀላል ነው። ውስጡ ባዶ ስለሆነ ማለት ነው ስክሪቢቶ ስናይ ግን ወይም በእር ስናይ ከበድ ያለ ነገር ነው ስክሪቢቶ ማለት ነው። እርሳስ ግን ቀለል ያለ ነገር ነው ግን ጥንቃቄ ሊፈልጋል ማለት ነው። እና እርሳስ ማለት እንደዛ ነው ሲቀጥል ደግሞ እርሳስ ደግሞ ጥቁር ነው አይታችሁ ከሆነ እንደ ቻርኮላ አይነት ነገር ነው እንደ ከሰል አይነት ነገር ነው የተጻፈ ነገር እጃችን ላይ ስንተርገው በእጃችን የመቆየት እንትን አለው በእጃችን ራሱን መደረግ እንችላለን እንደ ቻርኮል ነገር ነው ማለት ነው። እርሳስ ጥቁር ነገር ነው እንደ ዱቄት ነገር ነው ዱቄት እንደዛ አይነት ነገር ነው ወርሳስ እናም ስለሆነ ያው ጥንቃቄ ይፈልጋል ማንኛውም ዞሮ ዞሮ እርሳስ መጠቀም አለብን እላለሁ እንትን ደግሞ አይጎዳም ማለትም ደፍተርን አይጎዳም ወይም ወረቀቱን አይጎዳም በምናጠፋበት ሰዓት ስለዚህ ርዕሰ አስወሰኝ ነገር ነው ማለት ነው። አሸው አብዛኛውን የምትጠቀመው ከሞላ ጎደል በእርሳስ ነው ጓደኞቼም የሚጠቀሙት በእርሳስ ነው ሁላችንም አብዛኞቻችን የሚጠፋ ነገር ማጥፋት የምንፈልገውን ነገር ስንጽፍ በእርሳስ ነው የምንጽፈው እና እርሳስም በደንብ አድርጌ እመክራለሁ ለእናንተ። ለኔም ደግሞ በእርሳስ መጠቀም እቀጥላለሁ ማለት ነው። እናንተም ደግሞ ጥቅሙን ካወቃችሁት በእርሳስ ተጠቅሞ ለማለት ነው እጽፋለሁ እኔ አብዛኛው ጊዜ አለ በቦርሳዬ ይዤው እሄዳልሁ በቦርሳዬ ሁሌ እርሳስ አለ እርሳስ ከሌለ ያው እገዛና እንደገና ለመጻፍ እሞክራለሁ ማለት ነው። እንጂ እርሳስ ሁል ጊዜ እኔ ጋር የለህም አመሰግናለሁ

እጅ መጨባበጥ ትወዳለህ? አዎ እኔ እንኳን እጅ መጨባበጥ ደስ ይለኛል ሰላምታ ነው ከጓደኞቼ ጋር ሲሆን ሊሆን ይችላል ከቤተሰቦቼ ጋር ሲሆን ሊች ከአባቴ ጋር አብዛኛው ከማገኘው ከማላውቀውም ከማውቀው ሰው ጋር እጅ መጨባበጥ በጣም ነው የምወድ ሰላምታን እወዳለሁ። ሰላምተን አጥብቄ በጣም ነው የምወደው እና አብዛኛው ጊዜ አዲስ ስራ ጋ ስሄድ ስትዋወቅ ለምሳሌ በሰላምታ ነው ከዛ በኋላ እጄን እዘረጋለሁ ከጨበጡኝ ደስ ይለኛል ካልጨበጡኝ ደግሞ ይኸው ተመልሼ እሄዳለሁ ማለት ነው ብዙም ደስታ ይሰጠኝ መጨባበጥ በጣም ደስ ይለኛል። ማንኛውም ነገር ላይ ማለት ነው ለምሳሌ ሱቅ ሊሆን ይችላል ሱቅ እጄ ቃል ገዛ ልል ስል መጀመሪያ እጨባበጣለሁ ሰላም ናችሁ እንዴት ናችሁ ብዬ እጨባበጣለሁ ማለት ነው። እንደገናም ደግሞ መንገድ ላይ ሰው ሲገናኝ ለምሳሌ ከመጨባበጥ አልፎ እንቃቃፋለን ማለት ነው ጠቃቅፈን ምናምን ነገር እናሳልፋለን ማለት ነው መንገዱን አልፈን እንሄዳለን። ሲቀጥል ደግሞ ዘመድ ሲመጣ ለምሳሌ ሊጠይቀን እኛ ቤት ዘመድ ሲመጣ እንጨባበጣለን እጅ እንሳሳማለን እኛም ደግሞ ወደ እነሱ ቤት ስንሄድ እጅ እንጨባበጣለን። አ እንደገናም ስንለያይም ደግሞ ራሱ ስንገናኝ ብቻ ሳይሆን የምንጨባበጠው ስንለያይም ደግሞ ራሱን እንጨባበጣለን ይሄ ያው ባህላችን ነው የኛ ባህል ማለት ነው አብዛኛው ጊዜ እንደዚህ ነው። ቀን በቀን መቼን የምንጨባበጥበት ልዩነቱ ወይም ክፍተቱ ካላችሁኝ ቀን በቀን ነው ቀን በቀን ስንገናኝ ዛሬ ለምሳሌ የጨበጥኩትን ሰው ነገ ጠዋት ወይም ደግሞ ነገ ከጠዋት እስከ ማታ ከተገናኘነ እጁን እጨብጠዋለሁ ማለት ነው። እና በዛ ምክንያት ይለያያል ቀኑ ቀን በቀን እንጨባበጣለን ስንገናኝ ማለት ነው እና ይሄ ነው ያለው ነገር ስለ እጅ መጨባበጥ። አንዳንድ ሰዎች ግን እጅ መጨባበጥን የሚጠሉ አሉ ለምሳሌ ባህላቸው የሆነ ማለት ነው አንዳንድ ሰዎች በባህላቸው እጅ መጨባበጥ አይወዱም። ብቻ በአፍ ብቻ ሰላም ነው እንዴት ነው ይባባላሉ አንዳንድ ሰዎች ማለት ነው ያ መሆን የለበትም። ወንድና ወንድ ከሆነ ሴትና ሴት ከሆነ እጅ መጨባበጥ ግድ ይላችኋል ያዛችኋል እጅ እጅ መጨባበጥ ማለት ነው ምናልባት ወንድና ሴት ከሆነ ፈተና ተፈርቶ መጨባበጥ አያስፈልግም። በባህላችንም በሃይማኖታችንም መጨባበጥ አያስፈልግም ወንድና ሴት ማለት ነው። ግን ሴትና ሴት ወንድን ሴትና ሴት ወይም ወንድና ወንድ መጨባበጥ አለበት። እና መጨባበጥ የማይወዱ ሰዎች ምንድነው መጥፎ ባህሪ ያላቸውም ሊሆኑ ይችላሉ? አንዳንዱ ደግሞ የው ከልምድም አንፃር መጨባበጥ ያላመደ ሰው ሊኖር ይችላል የማይወድ ሰው ሊኖር ይችላል እና ሁሉንም ሰው በመጥፎ ባህሪ የማይጨባበጠውን ሁሉንም ሰው በመጥፎ ባህሪ መፈረጅ የለብንም ብዬ አስባለሁ። ሁሉም መጥፎ አይደለም የማይጨባበጥ ሁሉ መጥፎ መጥፎ ነው ማለት አይደለም እና ሁላችንም የምትጨባበጥ እንድንወድ ማህበረሰቡ ወደ ማህበረሰቡ መልእክቴን ለማስተላለፍ እወደዳለሁ ማለት ነው። እና ምክንያቱም ጥሩ የሆነ ስሜት ስለሚሰጥ ንቀትን አያመጣም ኮራትን ያስወግዳል በዛ ምክንያት ይኸው ብንጨባበጥ ጥሩ ነው ብዬ አምናለሁ እኔ ማለት ነው። በየትኛውም ቦታ መንገድ ላይም ስንገናኝ ሱቅ ላይ ደግሞ ባለ ሱቁን ስናገኘው እንደገናም ደግሞ ትምህርት ቤት ስንገባ እየዞርን ጓደኞቻችንን እያንዳንዱን ሰላም ነው ሰላም ነው እያልን እየጨበጥን በአፋችን እየተናገርን በእጃችን እየጨበጥናቸው ብንሄድ እንደገናም ደግሞ ስንወጣ ደግሞ እንዲሁም ቻው በቃ ቻው ተባብለን ደህና ዋሉ ወይም ደህና ደሩ ተባብለን እጃቸውን እጅ እጅ ለእጅ ተጨባብጠን ብንለያይ ጥሩ ይመስለኛል እኔ ሳስበው ማለት ነው። ጥሩ የሆነ ግንኙነት ጠንካራ የሆነ ግንኙነት ለመገንባት የሚረዳ ይመስለኛል እኔ ሳስበው ማለት ነው። ስለዚህ ይሄው መጨባበጥ አለብን ነብዬ መልእክቴን አስተላልፋለሁ በየትኛውም ቦታ ብንሆን አለም ላይ እዚህ ኢትዮጵያ ብቻ ሳይሆን አለም ላይ መጨባበጥ እንዳለብን እና መልእክቴን አስተራልፋለሁ ማለት ነው። እና ትልቅ የሆነን ደስታ ይሰጣል ትልቅ የሆነ ስሜት ያመጣል ትልቅ የሆነ መንፈስን ይገነባል ማለት ነው። አእምሮአችን እንዲገነባ ድብርትን ትካዜን እንዲያልፍልን እንዳንተክዝ ያደርገናል ማለት ነው። አንድ ሰው እየተከዘ ለምሳሌ መጥተህ ሰላም ነው ስትለው ያ ድብርቱ ጭንቀቱ ይጠፋለታል እና በደስታ ትቀይርለታለህ እና የማን የማን ደስታ እንደምታመጣ ስለማታውቅ አንተ ብቻ የሚጠበቅብህ እያንዳንዱን ሰው መጨበጥ ሰላም ነው ብለህ መጨበጥ ደስታን ማምጣት ነው እላለሁ አመሰግናለሁ።

የአትክልት ስራ ታደርጋለህ አዎ ሳደርግ ነበረ ድሮ ልጅ እያለሁ የአትክልት ስራ ሳደርግ ነበረ ስተክል ነበረ እንደገናም ደግሞ ውሃ ሳጠጣ ነበረ እየኮተኮትኩኝ ምን እያልኩኝ። እጽዋትን ሳሳድግ ነበረ ማለት ነው። በፊት እና አንዳንዴ ደግሞ ምንድነው? ስናደርግ የነበረ። አካባቢው እኛ ቦታ ትንሽ ካስቸገረን። ወደ ሌላ ቦታ ወይም ወደ ጀርባ ራቅ ብለን ከቤታችን ጓሮ አልፍ ብለን እንተክል ነበረ ማለት ነው። ልጅ እያለን እጽዋቶችን አሪፍ የሆነ ለም የሆነ አፈር ፈልገን እዛ አፈር ላይ እንተክላቸውና ውሃ እየጠጣን እያጠጣን በየቀኑ እየተንከባከብናቸው ጠዋት ስንነሳ ማታም ልንተኛ ስንል እያየናቸው ነበረ የምንሄድ ማለት ነው። እና አንዳንዴ ደግሞ። ምን እናደርጋለን ያው እጽዋት ምናምን ከአካባቢያችን ከሌለ ለም አፈር ያለውን እጽዋት ይሸጣል እና በየሰፈሩ እየሄድን እየገዛን። ያን ለም አፈርና እጽዋት እየተቀበልን በፌስታል አድርገን ተቀብለን እስከነ አፈሩ ቤታችን ላይ ጓሮአችን ላይ እንተክለው ነበረ ማለት ነው። እና በሚገርም ሁኔታ ያብብ ነበረ። ግን ይኸው ምን ታደርገዋለህ? ወዲያው ይመጣና የሆነ ወይ በሬ ወይ ፍየል ወይ የሆነ በግ ነገር ሲመጣ ለበአል ወይም ደግሞ ዝም ብሎ ሲለቁት ወይም አህያ አብዛኛው ጊዜ አህያ ነው ይመጡና በቃ ይበሉብን ነበር። እና በጣም ሞራላችን ይነካ ነበር እና አብዛኛው ጊዜ በዛ ምክንያት ይሄው ተስፋ ቆርጠን ለሆነ ለትንሽ ጊዜ አቁመነው ነበር። እና እኔ አብዛኛው ጊዜ የአትክልት ስራ እሰራለሁ። እንትን እላለሁ ብዙ እንትን እኮተኩታለሁ አሁን ላይ አሉ ራሱ ቤታችን ላይ ያለ አያቴ በደንብ አድርጋ ነው የምታሳድገው። በየቦታው እየተከለች እንዲያድግ የምታደርገው እና አያቴ አያቴ ያለች እሷ ከእኔ የተሻለ በደንብ ታውቀዋለች። እና አብዛኛው የኢትዮጵያ ማህበረሰብ የሚከተለው ይሄን ነገር ነው። አሁን እኔ የጠቀስኩትን ነገር ማለት ነው። እና አትክልት ይተክሉና ያው ትንሽ ፀሀይማ የሆነ ቦታ ካለ ንፋስ እንዲገባበት አየር እንዲገባበት አየር እንዲኖረው በሚል ቅዝቃዜ እንዲኖረው በሚል በጓሯቸው ላይ ወይም ደግሞ ድጃፋቸው ላይ አትክልት ይተክላሉ ማለት ነው። እንደውም አንድ ጊዜ እንደውም በጣም በቅሎላቸው ነበረ የሆነ ጊዜ የሆነ ታይም አሪፍ የሆነ የአትክልት ታይም አስቀምጠው በዛ ኮትኩተው እንትን ሲሉት አደገና በደንብ የሚያምር ሆነ በቃ የሚቀዘቅዝ ቦታ ወይ የሚቀዘቅዝ ጥላማ ቦታ ሆነ ማለት ነው። እና እንደዚህ አይነት ነገር ያጋጠመበት ጊዜ አለ ለማለት ነው። እንደ ኢትዮጵያ ደግሞ አብይ አህመድ ምን አድርጎ ነበረ ስንት ቢሊየን ምናምን አትክልት ተክሎ ነበረ። መሰለኝ ያው እንዳለ ህዝቡ ሁላ ተሰባስበው እሱንም ጨምሮ በየቦታው አትክልት ተክሎ ነበር እና አትክልት ተክሎ ነበር። አሁን ራሱ ወደ ውጭ ወደ ውጭ ስንሄድ ደሞ ሳውዲ ወደ ስንት ቢሊየን ነው ምናምን ነገር። ያን በረሃ እንዳለ በአትክልት ለመሙላት ስትናገር ነበር። ዝግባ ነበረው ሶሻል ሚዲያ ቲክቶክ ላይ እያየሁት ነበር። እና እዛ ላይ ዘግባ ነበረና። እዚህ ይሳካላት አይሳካላት? አናውቅም። ብቻ አብዛኛው ማህበረሰብ ይሄን የአትክልት ስራ ያደርጋል ብዬ አስባለሁ። ይተክላል ምን ይላል? ያሳድጋል። ለም አፈር ካለ ለም አፈር እየጨመረ ምን እያለ ውሃ እየበጠበጠ ምን እያለ። በደንብ እየተንከባከበ ሁሉንም አይነት ግብአት ያገኛል ማለት ነው። ለምሳሌ ማንጎ ከሆነ የማንጎ ግብአት ያገኛል። ቃሪያ ከሆነ የቃሪያ ግብአት ያገኛል ሽንኩርት ከሆነ ሽንኩርት ግብአት ያገኛል ቲማቲም ከሆነ የቲማቲም ግብአት ያገኛል እና የተለያዩ አትክልቶች ግብአት እናገኛለን ማለት ነው። የአትክልት ስራ ስንሰራ እና ልብ ማለት አለብን። እዚህ ጋር አሁን ላይ ለምሳሌ ቲማቲም ተወዷል። ሽንኩርትም ድንች ሁሉ እንደዚህ ቃሪያ ካሮት ሙዝ እነዚህ ነገራቶች ሁሉ ተወዷል። ስለዚህ እኛ ማድረግ ያለብን በየቤታችን በየጓሮአችን ወይም ደግሞ በአካባቢያችን የአትክልት ስራ መስራት አለብን ማለት ነው። አትክልት ማሳደግ አለብን በየቤታችን እና ስለሆነም ይሄን እንደ ቀላል የሚታይ ነገር አይደለም በደንብ ልንሰራበት ያስፈልጋል ማለት ነው። ወይም ደግሞ እርሻ ያለንን ደግሞ በሰፊው እርሻው ላይ መዝራት ማለት ነው። እርሻው ላይ ዘርተን መስኖ አድርገን በደንብ እንትን እነዚህ ግብአቶችን እነ ሽንኩርትን እነ ቲማቲመን እነ ድንችን ለማግኘት መሞከር ነው። እና እንደዚህ አይነት ስራ አዋጭ ነው ብዬ አስባለሁ። እኔ እንኳን በበኩሌ እኔም ሆነ ቤተሰቦቼም እንደዚህ የአትክልት ስራ በተለይ አያቴ የአትክልት ስራ በደንብ ነው የ ተጨንቃ ተጠባ የምታሳድግ ማለት ነው። እና ሲያሳድግላት እንደውም አላህ ያሳድግላት እስቲ አላህ ይጠብቃት እና እንደዛ ታደርጋለች አያቴ ማለት ነው። አባቴ ደግሞ አባቴም የሆነ ጊዜ እንደዚህ ጀምሮ ነበረ ያው ግን ያው ከስራው ጋር አልመቸው ሲል ተወው ማለት ነው። እና እናቶች ግን ቤት ስላሉ የአትክልት ስራ ይሰራሉ እኔንም ጨምሮ እንሰራለን ለማለት ነው። አመሰግናለሁ።

የምትወደው መክሰስ ምንድነው? አዎ መክሰስ አብዛኛው ጊዜ ልጅ እያለሁ ነበር ምጠቀም አሁን ላይ አንዳንዴ እጠቀማለሁ ግን የምወደው መክሰስ ኬክ ነው። ኬክ እና ወተት ኬክ እና ወተት ካለ በደንብ ነው የሚስማማኝ በደንብ ነው ደስታን የሚሰጠኝ ማለት ነው። ቀለል ያለውም ስለሆኑ ረሃብም ደግሞ ምሳ ከበላን ቦኋላ እራት እስኪደርስ ድረስ ያለው መቼም ከባድ ነው አስራ አንድ ሰዓት ወይ አስር ሰዓት አካባቢ በጣም ይረበናል ስለዚህ እኛ ኬክ ወይም ወተት እንዲሁም ደግሞ ማር ካለ በተለይ መጠቀም በጣም ያስደስተኛል ማለት ነው። አብዛኛው እኛ ጋ ራሱ እንደዛ ነው የሚያረጉ ጓደኞቼ ኬክ ካለ ወይም የሚጠጣ ዝም ብሎ አቮካዶ ነገር ካለ ወይም ማር ካለ በዳቦ ያቺን ነው ቀምሰን የምንቆይ ማለት ነው። እና ሻይ አርገን ወተት ከሌለ ሻይ ሻይ እንጠቀማለን እነዛ ነገራቶች ይኸው መክሰስ ላይ በደንብ አሪፍ ናቸው ብዬ አስባለሁ። ሲቀጥል ደግሞ ያው መክሰስ ላይ የምመክረው ምንድነው? ትንሽ የሆነች እንጄራ ማለት ነው። ትንሽዬ እንጄራ አንድ አራት ጉራሽ የምትሆን ትንሽዬ እንጄራ ካለች ለምሳሌ የሆነች የተቆላላች ጨው ማለት ነው ካለች ያቺ በዘይት ሙሉ የሆነች ማለት ነው በእንጄራ አርገን ያችን ጠቅለል አርገን ስንበላ እና እጃችን ስንልስ ያለችው ባህሪ በጣም ደስ ትለኛለሽ ማለት ነው እና ያቺ ጊዜ እኔ በጣም ማለት ነው አብዛኛው ህፃናቶች እንደዛ ነው የሚያደርጉ አብዛኛው ህፃናቶች ምንድነው ትንሽዬ ምግብ ብቻ ነው የሚቀበሉት መክሰስ ላይ ትንሽዬ ነገር ነው የሚበሉ ምሳም ሲበሉ ምሳ ሲበሉ በደንብ አርጎ ስለሚበሉ እዛ መክሰስ ላይ ትንሽ ነገር ነው የሚጠቀመው እራት ላይ ደግሞ እንደዚው ያው መክሰስ ላይ ስለበሉ እራት ላይ ትንሽ ነገር በልተው ነው ሆዳቸው ስለሚሞላ የሚተኙ ማለት ነው። እና እንደዚህ አይነት ነገር ያው አመክራለው እኔ እንድንመግብ ምን እንድንል መክሰስ እንድንመግብ መክሰስ እንደውም በቀን ቁርስ ምሳ እራት ነበር አይደል? መክሰስ መጨመር አለብን በቀን አራት ግዜ መብላት አለብን ማለትም ውጮች እኮ በየአራት ሰዓቱ ነው ምግብ የሚመገቡ አይደል? እኛ አፍሪካኖች ግን ያው በየአራት ሰዓቱ ሳይሆን በቀን ሶስት ጊዜ ብቻ ነው የምንመገብ እንደዛ መሆን የለብንም ቢያንስ እንኳን መክሰስን መጨመር አለብን ብዬ አስባለሁ ማለት ነው። ለአካላችን ብቃት በተለይ ደግሞ ለልጆች ለልጆች መክሰስ ያስፈልጋል መክሰስ ግዴታ ነው። ልጆች መክሰስ መብላት አለባቸው መክሰስ ካልበሉ ልጆች ይጎዳሉ አካላዊ ይጎዳሉ አእምሮአዊው ይጎዳሉ ማለት ነው። ቀጫጫ ሊሆን ይችላሉ ሰውነታቸው ሊከሳ ሊደቅ ይችላል ማለት ነው። በዚህ ምክንያት ያው ምክሰስ መብላት አለብን። መክሰስን ተጠቀሙ አባካችሁ ለልጆቻችሁም ስጡ። ማህበረሰቡ እንዲለምደው አድርጉ እላለሁ ማለት ነው። መክሰስ የማይበላ ሰው ሰውነታዊም ይሁን ጭንቅላታዊ አእምሮአዊ ጤና ሊኖረው አይችልም ማለት ነው። እንደዛ እንዲኖራቸው አእምሮአዊና ሰውነታዊ ጤና እንዲኖር ከተፈለገ ምንድነው ማድረግ ያለብን? መክሰስ መክሰስን መጠቀም አለብን አና ለልጆቻችን መስጠት አለብን አና ለሰውም ደግሞ መምከር አለብን ማለት ነው። መክሰስ እንዲመገቡ ለልጆቻቸው እንዲሰጡ ከእኛም አልፎ ለሌላ ሰዎች መውደድ አለብን ብዬ አስባለሁ ማለት ነው እና መክሰስን ደግሞ በትን ትንሽ ነገር እንኳ ብናገኝ ኬክ ወይም ደግሞ ነገር ባናገኝ ኬክ ወይም ማር ባናገኝ እንኳን ደሃዎች ብንሆን ምንድነው መጠቀም ያለብን ብዬ ማስበው ሳምቡሳ ነው። ሳምቡሳ ወይም ቺፕስ መክሰስ ላይ በጣም ደስ ይላል። ሳምቡሳ በጣም አሪፍ የሆነ የምግብ እንትን ነው። በቃ አፒታይት ነገር የሚከፍት የምግብ ፍላጎት የሚከፍት ደስ የሚል ምግብ ነው። ሳምቡሳ ቺፕስ ደግሞ እንዲሁም በካቻፕ አድርገን ከበላነው በእንደዚህ አለ አይደለ? በቀዩ ማለት በሚላሰው ማለት ነው። በዛ አድርገን ከበላነው ቺፕስን በደንብ የሚያምር ነው። የድንቹም ማለት ነው ድንቹን ከትፈን ይኸው በዘይት ከጠበስነው ቦኋላ ያ ከርሸም ከርሸም የሚለው ማስረጃ ያን ነገር በ እንትን አርገን ብንበላው በካቻፕ አርገን በንበላው በሶስት በጣም ደስ የሚል ምግብ ጣዕም ይሰጣል ማለት ነው። ስልህ አንትን ይሰጣል ስለዚህ መብላት አለብን ብዬ አስባለሁ መክሰስን የመክሰስ ጥቅሞች እንደዚህ ከሆነ አብዛኛው ጊዜ በገጠራማ ቦታ ላይ ማለት ነው የመክሰስ መክሰስ የማያገኙ ሰዎች አሉ ደሃዎች ማለት ነው። አልፎ አልፎም እንደውም ምሳና እራት ብቻ የሚያገኙ አሉ። ቁርስ ራሱ እንኳ መሰረታዊ የሚባለውን ቁርስን ራሱ የማይመገቡ አሉ በተለይ አዲስ አበባ የሚኖሩ እህት ወንድሞቻችን ያው በኑሮ ዉድነት የተነሳ የሚመገቡት ምንድነው? ምሳና እራት ነው ወይም ደግሞ ምሳን ይዘሉና ቁርስና እራትን ብቻ ነው የሚመገቡ። እንኳን መክሰስ ሊበሉ ይቀርና ማለት ነው እና ይሄ ይሄ ነገር አለ ለማለት ነው። ትንሽ ከኢኮኖሚም ከገንዘብም አንፃር ሊያገጥም ይችላል ስለዚህ ያው ዙሮ ዙሮ ያው እኔ መክሰስ እወዳለሁ በደንብ ነው የምወድ

እህል መፍጨት ታውቃለህ? አዎ በደንብ ነው የማውቅ እንደውም እኛ ጋር ባህላዊ የሆነ የመፍጫ ዘዴ አለ ማለትም ድንጋይ ላይ ልም የሆነ የወንዝ ድንጋይ አለ አይደል ውሃ ውስጥ ውሃ ውስጥ የሚገኝ ትልቅ የሆነ ድንጋይ አለ እና ያን ድንጋይ በማውጣት ቅርጹ አሪፍ ከሆነ ወይም ተጠርቦ ያ ድንጋይ ለመፍጫነት ያገለግላል ማለት ነው የተለያዩ አዝርቶችን ለመፍጨት ያገለግላል ለምሳሌ ስንዴ ማሽላ በቆሎ እንደዚህ አይነት ነገራቶችን በመፍጫው እርስ በእርሱ እያጋጨነ ጉልበት ያለው ሰው ይፈጨዋል ማለት ነው ክክ ሊሆን ይችላል ክክ እንደዚህ እንደዚህ ነገራቶች መፍጫ ይሆናሉ ማለት ነው ይሄ ባህላዊ መፍጫ ነው እና ዘመናዊ መፍጫ ስንል ደግሞ ምን አይነት አለ ወፍጮ ቤት በመሄድ ብር በመክፈል ትኬት በመቁረጥ የምናስፈጨው በኤሌክትሪክ የሚፈጭ አለ ያ ዘመናዊ ነው ይሄ ግን ባህላዊ ግን የሚባለው በእጃችን እየገፋነ እርስ በእርሱ እያማታነ የምንፈጨው ነው እና እህል መፍጨት እኔ በደንብ አድርጌ አውቃለሁ አብዛኛው ጊዜ ከእኔ ይልቅ ደግሞ ሴቶች ያውቃሉ ሴቶች እናቶቻችን ወይም እህቶቻችን እህል እንዴት እንደሚፈጭ በደንብ ጠንቅቀው ያውቃሉ እና ከእኔ ይበልጥ እነሱ በደንብ በዚህ ላይ የተካኑ ናቸው ብዬ አስባለሁ ምክንያቱም እናቶች ከእናቶች ቀጥሎ ሴቶች አሉ ሴቶች ደግሞ ሴት እህቶቻችን ቤት ውስጥ ስለሚውሉ እናታቸውን በማገዝ ከእናቶቻቸው ብዙ ነገር ያያሉ ብዬ አስባለሁና እነሱም ከእኛ ይበልጥ ከወንዶች ይልቅ እህቶቻችን በደንብ እህል መፍጨት ይችላሉ ማለት ነው እና እኔ ግን ያው አብዛኛው ጊዜ የሴት ልጅ ስለሆንኩኝ እናቴ አያቴ ስላሳደጉኝ ያው እሷ ናት እንግዲህ እንዴት እንደሚፈጭ ምን እንደሚል ያሳየችኝ ማለት ነው እኔም ደግሞ እያየሁ ብዙ ነገር እየቀሰምኩኝ አድጌያለሁና አዎ በደንብ ነው እህል መፍጨት የምችል አፈጫጭ እችላለሁ መጀመሪያ ምን እናደርጋለን ትልቁ ላይ ትልቁ እናት እናቱ የሚባሉ መፍጫው ላይ እዛው ላይ እህሉን እናደርገዋለን ከዛ ትንሹን ደግሞ የመፍጫዋን ትንሹን በእጃችን የምናዘዋውረውን ትንሿን ይዘን ከላዩ ላይ መፍጨት ነው ማለት ነው እሱን ወደ ላይ ወደ ታች እያደረግነ ወደፊት ወደ ኋላ ወደፊት ወደ ኋላ እያደረግነ ያን ጥሬ ወይም በቆሎ ነገር ማሽላውን መፍጨት ነው ማለት ነው እስኪደቅ ድረስ ክክ ከሆነ ደግሞ በደንብ እስኪልም ድረስ ማለት ነው ዱቄት እስኪወጣው ድረስ በደንብ ፈጭተን ከእቃው ላይ እናደርገዋለን ማለት ነው እና ያ የተፈጨው የተፈጨው ነገር ይለቀምና ለየብቻው ይለቀምና እንትን ካለው ቆሻሻ ነገር ካለው ወይም ቀረፋ ነገር ካለው በላዩ የሆነ ቅርፊት ነገር ካለው ያ ይለቀምና ምን ይሆናል ይበጠርና የተበጠረው ወደ መቦካት ይመጣል ማለት ነው ያ ነገር ይቦካና የተለያዩ ነገራቶች ይሰራሉ ማለት ነው ለምሳሌ ቂጣ ይጋገራል ዳቦ ይጋገራል ምን ይላል ተቦክቶ ምን ብሎ ማለት ነው በእሳት ተቦክቶ ቂጣው ይጋገራል ምን ይላል የተለያዩ ነገራቶች ይሆናሉ ማለት ነው የዛ ውጤቶች የዛ ተዋጽኦ የእህል ተዋጽኦ ብዙ አሉ አንዳንዱ ደግሞ ለመጠጥነት የሚያገለግል አለ ከተበጠበጠ በኋላ ከእንትን ጋር ሆኖ ከቢሾ ጋ ምናምን ነገር ሆኖ አብሽ ይሰጣል ማለት ነው ወይም ደግሞ የተለያዩ ጥቁር ጠላ ምናምን ነገር እንደዚህ ነው በሚፈጭ ነው በእጅ የሚፈጨ ነገር ነው የሚገኝ እና እንደዚህ አይነት ነገሮች አሉ ሲቀጥል ደግሞ ምንድነው ሌላ ከእህል ውጪ ደግሞ በርበሬ ይፈጫል እኛ ጋር በርበሬ ደረቁ አለ አይደል ቅጠሉ ኩርሽም ኩርሽም የሚለው ደረቁ ማለት ነው ያን በደንብ አድርጎ ማስክ አድርገህ ዓይንና አፍንጫ ስለሚበላ ማስክ አድርገን ያን ነገር መፍጨት ማለት ነው በርበሬውን ከፈጨነው በኋላ ከሆነ ቦታ አድርገን ያ እንግዲህ በርበሬ ለምግብነት ለምግብ መስሪያ ይሆናል ማለት ነው እንዲሁም ደግሞ ለሽሮ መስሪያም ይሆናል ሽሮም ከሽሮ ጋር ይጨመርና አብሮ ከሽሮ ጋር ተፍ እንትን ብለው ተዋህደው ሽሮ የሽሮ ፈሰስ ምናምን እንድንመግብ ያደርገናል ማለት ነው እና ሽሮ ከዚህ በእህል መፍጨት ከተፈጨ እህል ነው የሚገኝ ማለት ነው ሽሮ እንዲሁም የተለያዩ ነገራቶች አሉ እኛ የማናውቃቸው ግን እናቶቻችን የሚያውቁት ወይም ትላልቅ ሰዎች የሚያውቁት ብዙ የአፈጫጭ የመፍጨት ዘዴ አለ ማለት ነው እና እና በዚህ መልኩ እኔ የማውቀው ምንድነው አልኩኝ ባህላዊ የሆነውን አውቃለሁ ባህላዊ አፈጫጭ ዘዴ በዲንጋ አድርገን የምንፈጨው ማለት ነው ያን እኔ አውቃለሁ ዘመናዊው ደግሞ ያው እኔ አላውቅም ግን እኔ አስፈጭቼ አውቃለሁ ወስጄ እቃውን ወስጄ እናቴ ልካኝ እንትኑን ኬሻውን ወስጄ እነሱ ጋር አስፈጭቼ መጥቼ አውቃለሁ ማለት ነው እና በዚህ ምክንያት እህል እንዴት እንደሚፈጭ አውቃለሁ አብዛኛው ጓደኞቼ የሚያውቁ ይመስለኛል ምክንያቱም ከእኔ ጋር ያደጉ ብዙዎች አሉ ይኸው እናውቃለሁ ብዬ እናውቃለሁ ብዬ እናውቃለን ብዬ አስባለሁ እና አመሰግናለሁ ስለ እህል መፍጨት ያብራራው ይመስለኛል ቻው

ወደ ስራ ምን? ልብስ ትለብሳለህ እኔ እንኳን አሁን አብዛኛው ጊዜ የምለብሰው ወደ ስራ ስሄድ። ዩኒፎርም ነው ዩኒፎርም ነው ተማሪም ስለሆንኩኝ ያው ዩኒፎርም ለብሼ ነው የምሄደው። ግን ደግሞ ወደ ሌላ ቦታ ስሄድ ለምሳሌ ወደ ውጭ ውጭ የምሰራቸው ለምሳሌ እንደ ጋራጅ አይነት እንደ ጣውላ አይነት ስራ አሉ። የዛን ጊዜ የምለብሳቸው ቆሻሻ የሆነ ልብስ ነው ለብሼ እምሄድ ማለት ነው። ምክንያቱም ያው እንትን ስለማልል ማለት ነው ንጹህ ከለበስኩኝ በምሰራበት ሰዓት ያ አቧራ ወደ ሰውነቴ ስለሚመጣ ማለት ነው። እና ልብሴንም ስለሚያቋሽሸው በሚል ሰበብ መጥፎ የሆነ ወይም ቆሻሻ የሆነ ልብስ ነው ለብሼ የምሄደው ማለት ነው። እና አብዛኛው ጊዜ ግን ወደ ስራ ወደ ትምህርት ስሄድ ግን የምለብሰው ንጹህ የሆነ ዩኒፎርሜን ነው ለብሼ የምሄድ አንዳንዴ ደግሞ ቅዳሜ እና እሁድ ትምህርት ካለ ምንድነው የማደርገው? ዩኒፎርም ሳለብስ ንጹህ የሚባሉ ልብሴን ለብሼ ነው። እምሄድ ምክንያቱም ይሄ ጭንቅላትህን ነው ማጥራት ያለብህ ማጸዳት ያለብህ እንጂ ልብስህን አይደለም በዚህ በዚህ ምክንያት የምለብሰው ምንድነው? ንጹህ የሆነ ልብስ ነው ለብሼም እምሄድ። ግን ለመሸከም ሲሆን ወይም ጣውላ ወይም ጋራዥ ነገር ለመስራት ሲሆን ቆሻሻ ነገራቶች ጋር ለመገናኘት ሲሆን ዱቄት ጋር እንደዚህም ነገራቶች ጋር የቆሸሹን ነገራቶች ጋር ለመገናኘት ስል የዛን ጊዜ ምን አደርጋለሁ ማለት ነው። ቆሻሻ ቆሻሻ ልብስ ነው ለብሼ እምሄድ። እንደ ሰው ሁሉ ይለያያል እኔ እንደማደርገው ሰው ሰው ሁሉም ይለያያል አንዳንድ ሰው ለምሳሌ ባንክ ቤት የሚሰራ ሰው ካለ ንጹህ ለብሰህ ነው ለብሶ የሚሄድ ሸሚዝ ይለብሳል ሱፍ ነገር ይለብሳል ያን ነው ለብሶ የሚሄድ ማለት ነው። ወይም ወይም ደግሞ አንዳንዱ ደግሞ ዶክተርም ደግሞ እንደዛ ነው ንጹህ ነገር ነው ለብሶ የሚሄዱ ሱፍ ነው ለብሰው የሚሄዱ ወደ ባንክ ቤት ደግሞ ማናጀር ከሆነ ለምሳሌ የባንክ ማናጀር ምንድነው ለብሶው የሚሄድ? ሱፍ ነው ለብሶ የሚሄድ ማለት ነው። አንዳንዱም ደግሞ እንደዚህ ኢትዮ ቴሌኮም የሚሰራ ሰው ካለ ደግሞ ምንድነው ሱፍ ነው ለብሰው የሚሄዱ ማለት ነው። እና ጸዳ ያለ ልብስ ነው ለብሰው የሚሄዱ በተቃራኒ ደግሞ አንዳንድ ጋራጅ የሚሰሩ ወይም ደግሞ ሌላ ቦታ ላይ የሚሰሩ ሰዎች አሉ ለምሳሌ በጣም ዘይት ምናምን ጋር የሚገናኙ ማለት ነው። ጣውላ ጋር ወይም ናፍጣ ጋር የሚገናኙ ሰዎች እነሱ አብዛኛው ጊዜ የሚለብሱት ለየት ያለ ልብስ ነው ለየት ያለ ቆሻሻ ልብስ ነው የሚለብሱ። ምክንያቱም ለምንድነው የሚለብሱት? ቆሻሻ ጋር ስለሚገናኙ ማለት ነው ዘይት እንትን በሚሉ ሰዓት በሚያጸዱ ሰዓት ይሄ ፓርቱን የእንትኑ አለ አደል ክፍሉን የመኪናውን ክፍል የባጃጁን ክፍል አውጥተው በሚያጸዱ ሰዓት ቆሻሻ ስላለ ያ ቆሻሻ ሰውነታቸውን እንዳይነካቸው በማለት ቆሻሻ ልብስ ይለብሳሉ ማለት ነው። እና አለባበስ ይለያያል እንደ ሀገርም እንደ ሀገር ሁኔታ ማለት ነው እንደ ማህበረሰብ ሁኔታ ማለቴ እንደ ማህበረሰብ ሁኔታ ይለያያል። አንዱ ከአንዱ ይለያያል። ወደ ስራ ስንሄድና ወደ ኳስ ጨዋታ ስንሄድ የምንለብሰው ይለያያል ለምሳሌ ወደ ኳስ ጨዋታ ስንሄድ ለጨዋታ ስንሄድ የምንለብሰው ቁምጣ የምንለብስ ሱሬ ምንድነው የምንለብስ ቁምጣ ሱሬ ነው የምንለብስ ማልያ ነው በአጠቃላይ የምንለብስ ማልያ እንለብሳለን። ከዛ በኋላ ያው ኳስ እንጫወታለን ማለት ነው። ወደ ባስኬትቦልም ስንሄድ ሊሆን ይችላል ወደተለያዩ የኳስ ጨዋታዎች ቦታ ስንሄድ የምንለብሰው ማልያ ነው ማለት ነው። ያ ለስፖርት እንዲረዳን ማለት ነው። እንዲሁም ደግሞ ወደ ጂም ስንሄድ የምንለብሰው እንዲሁም ቱታ ሊሆን ይችላል ማሊያም ሊሆን ይችላል የተለያዩ የሚለጠጡ ልብሶችን ለብሰን ሊሆን ይችላል ማለት ነው ምክንያቱም እንዳይጨንቀን እገራችንን እንድናነሳ በደንብ በቅጡ እንድናነሳ እንድንቀሳቀስ ስለሚረዳን ነው ማለት ነው። እና ለስራና ለጨዋታ የምንለብሳቸው ልብሶች የተለያዩ ናቸው። ስለዚህ ማህበረሰቡም የሚያደርጉ አብዛኛው እንደዛ ነው። ግን አንዳንድ ህፃኖች ለምሳሌ ትምህርት ከሄዱ በኋላ ዩኒፎርማቸውን ለብሰው ከሄዱ በኋላ ትምህርት ሲመለሱም በዛው ዩኒፎርም ሳያወልቁት ኳስ ይጫወታሉ ማለት ነው። ወይም ደግሞ ሌላ ጨዋታ እዛው ሰፈር የሚያገኙትን ጨዋታ ይጫወታሉ ማለት ነው። እና ህፃኖች አብዛኛው ጊዜ እንደዛ ናቸው። ትልቆች ግን ትምህርት ከሄዱ በኋላ ትምህርት የሄዱበትን ሲመለሱ ትምህርት የሄዱበትን ዩኒፎርም አውልቀው ሌላ የኳስ ጨዋታ ወይም ደግሞ ማሊያ ነገር ለብሰው ወይም ደግሞ ቆሻሻ ልብስ ልብሰው ወደ ጨዋታ ይወጣሉ ማለት ነው። አብዛኛው ሰዎች እንደዛ ነው የሚያደርጉ ብዬ አስባለሁ። እኛ እኛ ደግሞ የምናደርገው ምንድነው? ዩኒፎርማችን ከለበስን በኋላ ትምህርት ቤት ከተማርን በኋላ ስንመለስ ለብሰነው የነበርነውን ልብስ አዲስ ልብስ ለብሰን ከጓደኞቻችን ጋር እንሄዳለን ማለት ነው። ወደ ምግብ ልንበላም ስንል ልብሳችን ዩኒፎርማችንን አውልቀን ነው የተለያየ ነገር ልናረግ ስንል በዩኒፎርማችን ሳይሆን ያው ባለው ለብሰነው በነበረው ልብስ ነው በዛ ነው የምንጠቀም ማለት ነው። እና ይሄ ነው ያለው የኔ ሀሳብ። ወደ ስራ ለብሼ የምሄድ እኔ በስራ ተማሪ ነኝ። የተማሪ

ወተት ትጠጣለህ እንዴ? በደንብ ነው እንጂ የምጠጣው ወተት ካልጠጣን ምንም አይነት የሆነ ጥቅም አናገኝም ሰውነታችን ላይ ምንም አይነት ለውጥ አናይም ማለት ነው። እና የወተት ተዋጽኦ ብዙ አይነት ነው ብዙ ወተት ደግሞ ብዙ የሆነ ንጥረ ነገር አለው ማለት ነው። ወተት የምጠጣው መቼ መቼ ነው ካላችሁኝ ጠዋት እጠጣለሁ። ጠዋት አብዛኛው ጊዜ ካለ እጠጣለሁ እንዲሁም ደግሞ ማታ ልተኛ ስል ካገኘው ወተት እጠጣለሁ እና በቀን ሁለቴ እጠጣለው ወተት ማለት ነው። ባለኝና የሆነ መጠጣት የሆነ መጠጥ ምፈለግ ከሆነ መጀመሪያ የማዘው ካፌ ሄጄ ወይም ደግሞ ሌላ ቤቴም ካለ ደግሞ መጀመሪያ የማዘው ነገር ምንድነው ወተት ነው። ወተት ትኩስ ሲሆን ደስ ይላል። ደረቁ እንትኑም አለ ለምሳሌ ይሄ ቀዝቃዛው ማለት እሽግ የሆነው ማለት ነው እሱ ደግሞ በጣም ደስ ይለኛል ምክንያቱም እዛ ውስጥ ያለው ፕሮቲን ስለማይሞት እሱን ሳላተኩስ ሳላፈላ ብጠጣ በጣም ደስ ይለኛል ማለት ነው። እና ወተት እጠቀማለሁ አሁን እኔ ብቻ ሳይሆን አብዛኛው ከቤቴ ያሉት ሰዎች ወተት እየገዛን እንጠቀማለን ማለት ነው። አባቴ በተለይ ወተት በጣም ይወዳል እና ወተት ሁሌም አፍልቶ ያስቀምጥልኛል እኔ ደግሞ በዳቦ አድርጌ በተለያዩ በእንጀራም ሊሆን ይችላል አድርጌ ወተቱን እጠጣዋለሁ ማለት ነው። ወተቱን እመገበዋለሁ እና ወተት በደንብ ነው የምጠጣው። እኛማ እኛ ሀገር ኢትዮጵያ እንደ ኢትዮጵያ ወተት የወተት እንትን የለም አቅርቦት የለም። አብዛኛው ጊዜ ገጠር ሄደን ነው ልናገኝ የምንችል እና ከተማ ላይ ብዙም ወተት የለም። እና እየሄድን እኛ የት ነው ወተት መግዛት ከፈለግን የት ነው የምናገኝ ሱፐር ማርኬት ነው። ይሄ ዱቄቱን ማለት ነው ወይም ደግሞ የተጣራውን ወተት ነው የምናገኝ ያ ደግሞ ጥሩ አይደለም። ወተት ከተባለ ከበሬ የሚወጣውን ታልቦ የሚወጣውን ወይም ደግሞ ከፍየል ታልቦ የሚወጣውን ወተት ነው የምንፈልግ ወይም ደግሞ ከግመል ያ ካለ ትኩሱ ወተት ያን እንድንጠጣ እመክራቹሃለሁ ማለት ነው። ለኔም ካገኛችሁ ብትነግሩኝ ደስ ይለኛል። ወተት እና ወተት በቃ ደስ ይላል በጣም ሰውነትን ይገነባል አእምሮን ይገነባል አንዳንድ ሰዎች አይታችሁ ከሆነ ህፃን ይመስሉና እድሜያቸው የትንሽ ነው ግን ሰውነታቸው በጣም ትልቅ ነው የተገነባ ነው። ያ በወተት ምክንያት ነው የወተት ተዋጽኦ ስላለ የፕሮቲን ተዋጽኦ ስላለው ያንን እንጠቀማለን ማለት ነው ያ እንድንጠቀም እመከራቹሃለሁ ማለት ነው። በተለይ ህፃኖች የእናት ጡት የእናት ጡት እንዳይለዩ ህፃኖች የእናት ጡት ካልጠጡ ያን ንጥረ ነገር ለእነሱ የሚያስፈልጋቸውን ንጥረ ነገር ሳያገኙ ያድጋሉ ማለት ነው። እና ካደጉ በኋላ የጭንቅላትም ሆነ የሰውነታዊ ድክመት ሰውነታዊ ድግመት ይታይባቸዋል ማለት ነው። የማደግ እድሜያቸው ያጥራል እና በዛ ምክንያት ወተት እንድንጠቀም እመክራለሁ ማለት ነው። ወተት በቃ ትልቅ ነገር ነው። አመሰግናለሁ ወተትን ጠጡ እላለሁ

ሽቶ ትጠቀማለህ እንዴ? በደንብ ነው የምትጠቀመው ሽቶ ማለት እኮ በቃ ለወንድ ልጅ ወሳኝ ነገር ነው ሽቶ ከሌለ ወንድ ልጅ ወንድ አይሆንም ማለት ነው። ሴት ልጅ ደግሞ ሴት አትሆንም ሽቶ ከሌለ በጣም የሚያስጠላ ሰራተኛ ነው የምንመስል ሽቶ ቀረ ማለት ነው። ማለት ያን ያልኩበት ምክንያት ለእንትኖች ነው። ስራ ለሚሰሩ በጣም መጥፎ ስራ የሚሰሩ ሽታ ያለው ጠረን ያለው ስራ ለሚሰሩ ብቻ ነው እንጂ። ለማንኛውም ሰው ሽቶ ያስፈልጋል እያልኩ አይደለም እኔ ላይ ግን አሁን ተማሪ ስለሆንኩኝ። ሽቶ አለኝ ለምሳሌ ሶስት ሽቶ አለኝ እኔ። አንዱ አልቋል ሁለቱ ግን በቃ እናቴ ላከችልኝ ሳውዲ አረቢያ። ለአያቴ ላከችልኝ ደግሞ ከአያቴ የተቀበልኩት ሁለት ሽቶ አለ በጣም ጠረኑ የሚያምር ማለት ነው እና አፖስቶ የሆነ ሽቶ አለ ይላል ማለት ነው። እና ሽቶ ጠቀመ ከሞላ ጎደል በደንብ ነው የምትጠቀም። አመሰግናለሁ አመሰግናለሁ ሽቶ ተጠቀሙ እላለሁ። እሺ አመሰግናለሁ ቻው

የሞባይል ዳታ ትጠቀማለህ? አዎ አንዳንዴ እጠቀማለሁ ዋይፋይ በማይኖርበት ሰዓት የሞባይል ዳታ እጠቀማለሁ ዋይፋይ ክልል ካርድ በመግዛት ሳፋሪ ኮም በመግዛት የሞባይል ዳታ የምጠቀም ይሆናል ማለት ነው አንድ ነጥብ አራት ጂፒ በመግዛት ቲክቶክ እጠቀማለሁ በሞባይል ዳታ ቴሌግራም የተለያዩ መተግበሪያዎችን በሞባይል ዳታ የተነሳ እጠቀማለሁ ማለት ነው እና ሞባይል ዳታ በደንብ ነው የምጠቀም እኔ ብቻ ሳይሆን ጓደኞቼን ጨምሮ የሞባይል ዳታ እንጠቀማለን እኛ በጣም ነው የምንወድ የሞባይል ዳታ ግን ስንጠቀም ኢትዮ ቴሌኮም ሳይሆን ሳፋሪ ኮም ነው ኢትዮ ቴሌኮም የምንጠቀመው ለድምጽ ሲሆን ነው ሳፋሪኮም ግን ለተለያዩ ሶሻል ሚዲያ ስንጠቀም ረጅም ቪዲዮም ሊሆን ይችላል ዩቲዩብ ወይም ደግሞ ቴሌግራም ላይ የሆነ ቪዲዮ ለመውረድ ስንፈልግ እንዲሁም ደግሞ ቲክቶክ ብዙ ቪዲዮ ለማየት ስንፈልግ ኢሞ ዋትሳፕ ላይ ያሉ የተለያዩ ቪዲዮዎችን ለመክፈት ስንፈልግ የምንጠቀመው በመጀመሪያ እንትን ነው ማለት ነው ሳፋሪ ኮምን ነው እና ልዩነት አላቸው አንድ ነጥብ አራት ወይም አንድ ነጥብ አምስት ጂቢ በመግዛት ብሽ የሚባል ጥቅል ላይ ያንን በመግዛት ረጅም ቪዲዮዎችን ማየት ያስችላል ማለት ነው ሲቀጥል ደግሞ ሞባይል ዳታ እንዴት ነው ሀገራችን ላይ የሚሰራ ካልነ አብዛኛው ተጠቃሚ የሳፋሪኮም በማውጣት ወይም ደግሞ ኢትዮ ቴሌኮምን በማውጣት በስልክ ውስጥ በመክተት በዛ ምክንያት ሞባይል ዳታውን ከሲሙ ጋር በማገናኘት ይሰራል ማለት ነው የራሱን አይፒ አድሬስ አድራሻ አስገብቶ የሳፋሪ ኮምን ይጠቀማል ማለት ነው እና ያ ነገር ለማግኘት ደግሞ የሳፋሪ ኮም ቦታ እንትን ያስፈልጋል ህንፃ ያስፈልጋል እና ከዛ በመሄድ የሳፋሪ ኮምን አድሬሱን በማስገባት ይጠቀማል ማለት ነው እና በዛ መልኩ ሞባይል ዳታ ይጠቀማሉ እኔ እንኳን በደንብ ነው ሞባይል ዳታ የምጠቀም ዋይፋይ በሚኖርበት ሰዓት አንድ እና አንድ ምርጫዬ የማደርገው ሞባይል ዳታ ነው ሞባይል ዳታ ከሌለ ግን ያው ምንም ማድረግ አልችልም ዋይፋይም የለም ሞባይል ዳታም የለም እጄን አጣጥፌ ነው ቁጭ የምለው ወይም ደግሞ ያወረድኩትን ቪዲዮ እመለከታለሁ ማለት ነው እና አብዛኛው ጊዜ ሞባይል ዳታን እጠቀማለሁ እኔ እኔ ብቻ ሳልሆን ጓደኞቼ ደግሞ በብዛት ሞባይል ዳታ ይጠቀማሉ ዋይፋይም ነገር እንደዛ ስለሌላቸው ሞባይል ዳታ በመግዛት የአንድ ብር የሁለት ብር ጥቅል የአምስት ብር ጥቅል የአስር ብር የሃያ አምስት ብር ጥቅል በመግዛት ሞባይል ዳታ ይጠቀማሉ ማለት ነው እነሱ እንዲሁም ደግሞ እናቴ ዋይፋይ ነው የምትጠቀም ነገር ግን ያው አሁን ላይ የአክስቴ ልጅም አጎቴም አክስቴም የሚጠቀሙት ምንድነው ቤተሰቦቼ በብዛት የሚጠቀሙት ሞባይል ዳታን ነው የሚጠቀሙት እና ብቻ ሞባይል ዳታ ኢትዮጵያ ውስጥ በጣም የምንጠቀምበት የዳታ አይነት ነው ሞባይል ዳታ በሞባይል ዳታ የሚተገበር ማለት ነው ዋይፋይ አብዛኛው ጊዜ የሚጠቀሙ መስሪያ ቤቶች ሊሆኑ ይችላሉ ወይም ደግሞ ግቢ ተማሪዎች ስለሚያስፈልጋቸው ትላልቅ መስሪያ ቤት ያላቸው ወይም ደግሞ ስትሪም የሚያደርጉ እንደዚህ ዩቲዩብ ምናምን የሚጠቀሙ እነዛ እነዛ ሰዎች ሞባይል ዳታ ያስፈልጋቸዋል እኛ ግን ይኸው ሞባይል ዳታ ያስፈልግ እንትን ዋይፋይ አያስፈልገንም እኛ የሚያስፈልገንነ ተማሪም ስለሆነ ሞባይል ዳታን የሚያስፈልገነ ማለት ነው ምክንያቱም የምንጠቀመው ትንሽ ነገር ስለሆነ ብንጠቀምም ቪዲዮ ለማውረድ ቴሌግራም ላይ የሚለቀቁ ዜናዎችን ለማየት ምናምን ስለሆነ የምንጠቀመው በብዛት ሞባይል ዳታን ብቻ ነው ማለት ነው ሞባይል ዳታ እና ሞባይል ዳታ ብቻ ነው ግን እኔ መስሪያ ቤቶች ጋር ጠጋ በማለት እንደገናም ደግሞ የተለያዩ እንትኖች ጋር ዩቲዩቦች የሚሰሩ ሰዎች ጋር ሞባይል ዳታቸውን እያገሩኝ ወይም ደግሞ ዋይፋዩን እያገሩኝ ዋይፋዩን እያገሩኝ የምጠቀምበት ጊዜ አለ አስፈላጊ ሲሆን ማለት ነው ግን ብዙም አስፈላጊ ነገር ስለ ስለለጋጠመኝ እኔ የምጠቀመው ሞባይል ዳታ ነው በስልኬ አሁን ራሱ ከፍቼ እያወራሁ ያለ ይሄን ስራ እየሰራሁት ያለ ሞባይል ዳታን ከፍቼ ነው ተጠቅሜ ነው የሳፋሪ ኮምን ዳታ በመተግበር ነው እየተጠቀምኩ ያለ ማለት ነው እና እና በዚህ መልኩ ነው እየተናገርኩ ያለ እና ይሄ ነው የተቀረው ደግሞ ምንድነው ሞባይል ዳታ እና ዋይፋይ የሚለያቸው ነገር ቅድም ዝርዝሬዋለሁ ዋይፋይ ስንል ለትላልቅ ነገራቶች የምንጠቀምበት ነው ሞባይል ዳታ ስንል ደግሞ ለትናንሽ ለስልኮች የምንጠቀምበት ነው ለስልኮች ብቻ ማለትም ለምን ቪዲዮ ኮል ሊሆን ይችላል እንደገናም ደግሞ በሚሴጅ ለመጻጸፍ ሊሆን ይችላል በቴሌግራም በኢሞ ለማውራት ሊሆን ይችላል ለትናንሽ ለተቃቀን ነገራቶች ሞባይል ዳታን እንጠቀማለን ማለት ነው ዋይፋይ ግን ለትላልቅ ነገራቶች ለትላልቅ ስራዎች ስራ ለሚሰሩት ስር የሚያደርጉ ወጣቶች ይጠቅማል

የትኛውን የቀኑን ሰዓት ትወዳለህ? እኔ የምወደው ሰዓት አብዛኛውን ጊዜ ከጠዋት ከአሥራ አንድ ሰዓት እስከ ሁለት ሰዓት ያለው የቀኑ ክፍል በጣም ነው ደስ የሚለኝ ምክንያቱም ከእንቅልፍ እንደተነሳው አእምሮዬ እንደተረጋጋ ሰውነቴ እንደተረጋጋ እንቅልፍ እንደጠገብኩኝ በጣም ሀይል እንዳለኝ በዛ ሰዓት የምፈልገውን ነገር ማድረግ እችላለሁ ማንበብ እችላለሁ መጻፍ እችላለሁ የተለያዩ ነገራቶችን ትኩስ ትኩስ የሆኑ መረጃዎችን ማግኘት እችላለሁ ማለት ነው ማሰብም ደግሞ በዛው ልክ ባአሪፉ ማሰብ እችላለሁ እና አቅሜ በጣም ይጎለብትልኛል በዛ ሰዓት ማለት ነው። ሲቀጥል ደግሞ ቀጥሎ የምወደው ከአስር ሰዓት በኋላ ያለውን ሰዓት ነው። አስር ሰዓት ያለው ከአስር ሰዓት በኋላ ያለው ሰዓት ስንል አስር ሰዓት አስራ አንድ ሰዓት እስከ አስራ ሁለት ሰዓት ያለው የጊዜ ክፍል ደስ ይለኛል። ምክንያቱም አብዛኛው ጊዜ ወክ ስለምወጣ ከጓደኞቼ ጋር ደግሞ ብቻዬንም ስለምወጣ የተለያዩ ነገራቶችን መክሰስንም ምንም በዛ ሰዓት ስለምመቅብ ያ ሰዓት ለኔ ደስ ይለኛል ማለት ነው። እና ያ ጊዜ እኔ ያ ሰዓት እኔ አልረሳውም እንዴት ደስታ እንደሚያመጣልኝ ማለት ነው። ስለዚህ በዛ ሰዓት እኔ ደስተኛ ሆኜ አሳልፋለሁ ማለት ነው። እና ሲቀጥል ደግሞ የምወደው የክፍለ ጊዜ ምንድነው? የምሳ ሰዓት የምሳ ሰዓት በጣም ደስ ይለኛል ቁርስ ሲሆን ምሳ ሲሆን እራት ሲሆን ሁሌ ደስ ይለኛል የምግብ ሰዓት ሲሆን ማለት ነው። ምክንያቱም ከእራቤ ማስታገሻም ስለሆነ ደስታን አገኝበታለሁ በዛ ሰዓት ማለት ነው። እና ሲቀጥል ደግሞ ከቀኑ ክፍል ደስ የሚለኝ የማታው ክፍል ነው። ደግሞ የማታው ክፍል እንቅልፍ ልተኛ ስለሆነ ማጣ እስከ ስድስት ሰዓት ያለው የቀኑ ክፍል ደስ ይለኛል ሁሌም ይኸው ከጭንቅ የጸዳ ስለሆነ ማለት ነው። እና ይሄ ነው ያለው እኔ ጋር ማለት ነው። እና አብዛኛው ጊዜ የውድስት ሲለኝ የለም ሰዓት እናመሰግናለሁ ስለነበረን ቆየን

በበጋ ወቅት ምን ታደርጋለህ? እኔ አብዛኛው ጊዜ በበጋ ወቅት የተለያዩ ስራዎችን እሰራለሁ። የተለያዩ ንግዶችን እነግዳለሁ ስበብ ሱቅ እከፍታለሁ ምናምን ነገር። በዛ ምክንያት በበጋ ወቅት የተለያዩ ነገራቶች የተለያዩ ስራዎችን እሰራለሁ። ሲቀጥል ደግሞ በበጋ ወቅት የማደርገው ምንድነው ወጥቼ ወደተለያዩ ቦታዎች በእግሬ መጓዝ። ምክንያቱም ዝናብ የለም ፀሀይ የለም የሚያስቸግር ነገር አደጋች ነገር ስልልህ የአየር ፀባዩ ጥሩ ስለሆነ። ወደተለያዩ ቦታዎች ዘመዴን ልጠይቅ ሊሆን ይችላል። እናቴን ልጠይቅ አባቴን ልጠይቅ ሊሆን ይችላል እንደገናም ደግሞ ቤተሰቦችን ለመጠየቅ እንዲሁም ሊሆን ይችላል ማለት ነው። ቃለ መመላለስ ሊሆን ይችላል እንደገናም ደግሞ የተለያዩ ቦታዎችን ለማየት የተለያዩ ግንባታዎችን ምኖችን ለመየት መስጊድ ለመሄድ ምናምን እንደዚህ እንደዚህ ነገራቶች። በበጋ ወቅት ነው የምሰራቸው እና አብዛኛው ጊዜ በበጋ ወቅት የማደርገው ይሄ ነው። ሲቀጥል ደግሞ እንደ ጥቅል እኛ ኢትዮጵያ ላይ በበጎ ወቅት የሚደረጉ ብዙ ነገራቶች አሉ። እንደጠቀስኩት ምንድነው? የመጀመሪያው ነገር ንግድ ነው። ንግድ አብዛኛው ጊዜ መናኸሪያ የሚባል ቦታ አለ እዛ በበጋ ወቅት ይሰራል ማለት ነው። ምን ምን ያደርጋሉ? ይከፍቱና ሱቃቸውን ይሰራሉ ምን ይላሉ ይሸጣሉ ይቀበላሉ እቃ ምን ብር ይቀበላሉ ይሸጣሉ። እንደዚህ እንደዚህ ነገራቶችን ያደርጋሉ ማለት ነው። አንዳንድ እናቶች ደግሞ የታችሁ ከሆነ ሽማግሌ እናቶች። ድንች ወይም ደግሞ ሽንኩርት ነገራቶች እንደዚህ የወጣ አቤዛዎችን ይዘረጉና በጋ ስለሆነ ዝናብ ስለሆነ ይሸጣሉ ማለት ነው። በኪሎ እየመዘኑ ምን እያሉ ሙዞችን ሊሆን ይችላል ብርቱካን ሊሆን ይችላል ሎሚ ካሮት እንደዚህ እንደዚህ ነገራቶችን ዘርግተው ይሸጣሉ ማለት ነው። እንዲሁም ደግሞ ካሬታ ካሬታ ደግሞ እያዞሩ የሚሸጡ አሉ ካሬታ እያዞሩ በኪሎ ሆነ በሁለት ኪሎ በሶስት ኪሎ እያደረጉ የሚሸጡ አሉ ማለት ነው። እና እነዛ እነዛ ሰዎች አሉ ማለት ነው። የሚለዩ እና አንዳንድ ጊዜ ደግሞ እንደዚህ በበጋ በበጋ ወቅት የሚደረግ ምንድነው? ጭነት ነው። ጭነት ማንኛውም የጭነት እቃ ኬንዳ ሳይልብስ የተሸከመውን ጭንቁርት ሊሆን ይችላል ድንች ሊሆን ይችላል የተለያየ ፈራፈሬ ሊሆን ይችላል ያን ተሸክሞ ቅንዳሳ ለብስ በጭነት መኪና ይጓጓዛል ማለት ነው። እየተጓጓዘ ወደ ተለያየ የንግድ ቦታ ወደ ተለያየ ሱቆች ያን የያዘውን ነገር ያከፋፍላል ማለት ነው። እና እንደዛ እንደዛ ነገራቶች ይደረጋሉ በበጋ ወቅት እኛ ጋር ያ ነው የተለመደው። አዲስ አበባ ስንመጣ ደግሞ እንዲሁ መርካቶ የሚባል ቦታ አለ። የተለያዩ አልባሳትም ሊሆን ይችላል የተለያየ የንግድ እቃዎችም ሊሆን ይችላል። በእጅ ተይዘው ወይም ደግሞ ፀሀይ ላይ መንገድ ላይ ተቀምጠው ፀሀይ እየደበደባቸው ምን እያላቸው ይጠቀማሉ ማለት ነው። ይሸጣሉ ይገዛሉ ይለውጣሉ ምን ይላሉ ማለት ነው። እንደዛ ያደርጋሉ በበጋ ወቅት እና የበጋ ወቅት ይለያል። ስራው ሁሉ ነገር ደስ ይላል። ዝናብ ሲሆን ግን ያው ሁሉ ነገር እቃው ይገባል ምን ይላል ሱቁ ይዘጋል እንደዚህ የጭነት መኪና ደግሞ እንደዚህ ኬንዳዎችን ምኖችን ይለብሳሉ። ዝናብ እንዳይመታቸው ማለት ነው እና የተለያዩ እቃዎች ለዝናብ ሲባል ወደ ቤት ያስገቡታል ማለት ነው። እና ስራ የኖረ መብዛኛው ጊዜ ሰዎች ደግሞ በመኪና ነው ሊጓጓዙ የሚችሉ በእግራቸው አይጓጓዙም። እንደዚህ ነገራቶች ያጋጥማሉ እና መንገድ ላይ ሰው አታይም ሰው አይታዩም እንደዚህ ዝናብ ሲሆን ማለት ነው። በጋዜው ግን ሰው ሁሉ እየተንቀሳቀሰ ስራ ወዲህ እየሰራ የተለያየ ነገር እያደረገ እናገኘዋለን ማለት ነው። በበጋ ወቅት እና የበበጋ ወቅት እኔ የማደርገው ነገር ምንድነው አንዱ ስራ መስራት ነው ስራ እሰራለሁ። ወደ ተለያየ ሱቅ እደለው እዳለሁ የሆነ ነገር ስፈልግ ገዝቼ እመጣለሁ። ምን እላለሁ ካርድ ስፈልግ እንዲሁም ደግሞ ዳቦ ስፈልግ ምን ስፈልግ የተለያዩ ነገራቶችን ስፈልግ እየሄድኩኝ እየገዛሁ እመጣለሁ ማለት ነው። ነገር ግን ምንም ነገር ከለለ ፀሀይ ከሆነ ነገሩ ምንም ነገር ማድረግ አልችልም ማለት ነው። እየተሳቀቅኩኝ እንትኑን ወይም ደግሞ ዝናብ ከሆነ ዝናቡን ፈርቼ ቤት ቁጭ እላለሁ ማለት ነው። ወደ እሱ ቃል ወጣ ምን አይደለም እና ብዙ ጥቅሞች ሊያመልጡኝ ይችላሉ። እና በበጋ ወቅት የማደርገው ምንድነው? እንቅስቃሴ ሊሆን ይችላል ወደ ሱቅ መሄድ ሊሆን ይችላል። ንግድ ስራ ሊሆን ይችላል። ሰው ለመጠየቅ ዘመዶቸን ለመጠየቅ ሊሆን ይችላል። እንዲሁም ደግሞ ወደ ሌላ ቦታ ራቅ ወደ አለ ቦታ በእግሬ ለመጓዝ ሊሆን ይችላል ማለት ነው። እና ይሄ ነው እኔ ጋር ያለ በበጎ ወቅት የማደርገው አመሰግናለሁ

ስንት ቋንቋ ትችላለህ? እኔ እንኳን ሶስት ቋንቋ እችላለሁ ሶስት የተለያዩ ቋንቋዎችን እችላለሁ አንደኛው የምናገረው የተወለድኩበት የሆነ ቋንቋ ነው እሱም ደግሞ አማርኛ ነው ሲቀጥል ደግሞ በትምህርት ያገኘሁት የቋንቋ አይነት አለ እሱም ደግሞ እንግሊዝኛ ነው በሶስተኛ ደረጃ ደግሞ በዛው በልምድ ዝም ብሎ በቲቪ ሊሆን ይችላል በካርቶን ፊልም በማየት ሊሆን ይችላል የለመድኩት ሶስተኛ ቋንቋ ለእሱም ደግሞ አረብኛ ነው አረብኛ በብዙ መንገድ ሊለመድ ይችላል በቲቪ ብቻ ሳይሆን ኪታቦችን በመቅራት ሙስሊማዊ የሆኑ ነገራቶችን በመቅራት ኪታቦችን ቁርአንን በመቅራት እንደዛ እንደዛ በማድረግ አረብኛ አረብኛ ጥቅሶችን በመንበብ አረብኛ ተናጋሪዎች ጋር በመገናኘት ምን በማለት ሪከርዶችን የአረብኛ ሪከርዶችን በመደመጥ ቶሎ ሊለመድ ይችላል አረብኛ ቋንቋ እንግሊዝኛ ቋንቋ ስንመጣ እንግሊዝኛ ቋንቋ የለመድኩበት ምክንያት እሱ አስፈላጊም ስለሆነ እንግሊዝኛ ቋንቋ መልመድ መልመድ ግድ አለኝ ማለት ነው እንግሊዝኛ ቋንቋ በሁሉም ቦታ አለ በስልክ አለ ለምሳሌ ስልካችን ሁሉ የስልካችን ማንኛውም መተግበሪያ በእንግሊዝኛ ነው የተጻፈ ሲቀጥልም ደግሞ ትምህርት ቤት የምንማረው ከልጅነታችን ጀምሮ እስካሁን ድረስ በእንግሊዝኛ ነው እየተማርን ያለን ግቢ ውስጥም ስንገባ ዩኒቨርሲቲ ውስጥ ስንገባ የተማርነው የተማርነው የተማርነው ያለንበት ቋንቋ እንግሊዝኛ ነውና እና እንግሊዝኛ በብዙ መንገዶች ሊለመድ ይችላል ምክንያቱም አለም አቀፋዊ ቋንቋ ስለሆነ ማለት ነው እንግሊዝኛ መግባቢያ ቋንቋ ስለሆነ አማርኛ ስንመጣ አማርኛ የለመድኩበት ያው እኔ የተወለድኩት ኢትዮጵያ ውስጥ ስለሆነ ኢትዮጵያ ደግሞ ኢትዮጵያ ውስጥ የሚናገሩት በተለይ ጎንደር ውስጥ እንዲሁም አማራ ክልል ውስጥ በስፋት የሚነገር አማርኛ ቋንቋ ነው በዛ ምክንያት አማርኛ ቋንቋን ለመድኩኝ ማለት ነው ከጓደኞቼ ጋር የምናገረው ሁሉን ነገር የማደርገው ሱቅም ስሄድ የምግባባው እንዲሁም ደግሞ ከቤተሰቦቼም ጋር የምግባባው ብዙ ብዙ ነገራቶችን ላረግ ስፈልግ የምግባባበት ቋንቋ የመጀመሪያው ቋንቋ አማርኛ ነው እና አማርኛ እንደመጀመሪያ ይወሰድልኝ ሲቀጥል ደግሞ ከአማርኛ ቀጥሎ በሁለተኛ ደረጃ ማን አልኩኝ እንግሊዝኛ ይወሰድልኝ እንግሊዝኛ እችላለሁ እረዳለሁ አነባለሁ እጽፋለሁ እናም እንደዛ ስለሆነ እንግሊዝኛ ይወሰድልኝ በሶስተኛ ደረጃ ያደረኩት አረብኛ ነው አረብኛ ትንሽ ግራመር ነገር ይከብዳልና ሰዋሰዋዊ ቃል ይከብዳል በዛ ምክንያት እንግሊዝኛ አረብኛ ትንሽ ከበድ የሚል ይመስለኛል ከእንግሊዝኛ ማለት ነው አረብኛ ብዙ ጥረት ይፈልጋል ብዙ ማስተዋልን ይፈልጋል ደግሞ በአረብ ደግሞ በአረብና በእንግሊዝኛ ብዙ አይነት ልዩነቶች አሉ አረብኛ እንደዚህ ቀለል አድርገን ሊገባን አይችልም ወይም ደግሞ ቋንቋውን ልንረዳው አንችልም ጥረት ይፈልጋል አረብኛና በዛ ምክንያት አረብኛ በሶስተኛ ደረጃ አስቀምጬዋለሁ ማለት ነው አረብኛ እኛ ሀገር ኢትዮጵያ ሀገር በብዛት የሚነገር ቋንቋዎች አሉ ለምሳሌ አማርኛ ኦሮምኛ ትግረኛ እናም ደግሞ ሌላም ሶማልኛ ይነገራሉ በብዛት ሀገር ላይ እና አብዛኛው ተናጋሪ አብዛኛው አማርኛ ይችላል አብዛኛው ሰው ማለት ነው በአማርኛ መግባባት ይችላል እና እንደ ኢትዮጵያ አማርኛ ትልቅ የሆነ ተጽዕኖ አለው አማርኛ ተጽዕኖ አለው ኢትዮጵያ ውስጥ ማለት ነው ማህበረሰባችን ላይ በተለይ በጎንደር በጎጀም እንደገናም ደግሞ በማክሰኝት በነዚህ ቦታዎች ለምሳሌ አማርኛ በደንብ ነው የሚነገር ማለት ነው ሲቀጥል ደግሞ ወደ ከኢትዮጵያ ውጭ ስንወጣ ደግሞ በብዛት የሚነገር ኦሮምኛ ይነገራል እንዲሁም ደግሞ የሶማልኛ አለ ሶማልኛ በብዛት ይነገራል የሶማሌ ራሱ ሶማሌ ላንድ የሚባል አለው እነሱ እነሱ ቋንቋዎች ይነገራሉ እኔ ግን እነሱን አላውቃቸውም የምችለው ሶስት ቋንቋ ብቻ ነው እንደተናገርኩት አማርኛ አረብኛ እና እንግሊዝኛ ብቻ ነው የምና የምናገር አማርኛ ላይ በጣም ሙሉ ለሙሉ ተናገሪ ነኝ እኔ አደኩበትም ስለሆነ እንግሊዝኛ ስንመጣ ደግሞ በከፊሉ ከአማርኛ ዝቅ ባለ መልኩ እንግሊዝኛን እናገራለሁ እጽፋለሁ ምን እላለሁ አረብኛ ስንመጣ ደግሞ ከሁለቱ ዝቅ ባለ መልኩ በትንሽ ትንሽ እችላለሁ ማለት ነው አረብኛ አመሰግናለሁ

"በብዙ ህዝብ መካከል መሆን ይመታመቻችህ?" ይመችሃል ማለት ነው። አዎ በደንብ ነው የሚመቸኝ። እኔ እንኳን ችግር የለብኝም፤ እንደዚህ አይነት ነገር ላይ። በብዙ ህዝብ መካከል ብሆንም፣ ብቻዬን ብሆንም፣ እኔ ደስተኛ ነኝ ምንም አይነት ችግር የለብኝም፣ ምንድነው ችግሩ ጎደሎ ከሆንክ ግን ሊሰማህ ይችላል። ማለትም፣ ለምሳሌ፣ የተለያዩ ፊዚካላዊ ችግር ካለ፣ ለምሳሌ አካለ ጉዳተኛ ከሆንክ፣ ለምሳሌ መስማት የማትችል ከሆነ፣ ወይም ደግሞ ፊዚካሊ የሆንክ ደካማ፣ ቀጫጫ አይነት ከሆንክ ምናልባት ሊሰማ ይችላል፤ በሰዎች መካከል መሆን ሊከብድህ ይችላል። እንጂ፣ እንደ የተሟላ ሰው መቼም ቢሆን፣ ወይም ደግሞ ራሱን በቃ በራስ መተማመን ያለበት ሰው ምንም አይነት፣ በሰዎች መካከል ምንም አይነት ችግር ሊያመጣበት አይችልም ማለት ነው። በሰዎች መካከል መሆኑ ምንም አይነት ችግር ሊያመጣበት አይችልም። እሱ ላይ እና ያው በዛ

ቡና ወይስ ሻይ ትመርጣለህ? ለተባልኩት እኔ እንኳን ሻይ እመርጣለሁ ሻይ ጠዋት ጠዋት ሁል ጊዜ እጠጣለሁ በተለይ ከቁርስ በኋላ በደንብ ነው የምጠቀመው እና ምሳ ሰዓት እራት ሰዓትም ከተገኘ ሻይ በደንብ እጠቀማለሁ ሻይ በጣም ደስተኛ ያደርጋል። ከምግብ ጋር ከዳቦ ጋር ሆነ ከ ከወተት ጋር እንዲሁም ደግሞ ከቡና ጋር በማቀላቀል ሻይ በጣም እወዳለሁ ማለት ነው። በጣም እጠቀማለሁ አብዛኛው ጊዜ ትንሽ የድብርት ሰዓት ሲሆን በተለይ ጠዋት ከጠዋት በኋላ ደግሞ አስር ሰዓት ከአስር ሰዓት በኋላ ደግሞ እስከ አንድ ሰዓት ባለው ሰዓት ሻይ እጠቀማለሁ ማለት ነው። እና ሻይ በጣም ደስ የሚል ጣዕም አለው ደስ የሚል ሽታ አለው። በተለይ ለህፃኖች ሻይ ጠዋት ጠዋት ሻይና ደቦ ይመከራል ማለት ነው። ሁሌ መብላትና መጠጣት አለባቸው ሻይ በደቦ ሻይ ካልጠጡ ቁርስ ቁርስ አይባልም ቁርስ የበሉ አይመስላቸውም ትንሽ ይደብራቸዋል። ሻይ ደግሞ አንዴ ከለመድከው ደግሞ አከተትለህ ማጠጣው ከሆነ ድብርትን ያመጣብሃል ሳታውቀው ማለት ነው። እና የራስ ምታትንም ሊያመጣ ይችላል እና ሻይ ወሰኝ ነገር ነው ሻይ ተጠቀምላለሁ ሻይን የሚጠቀም ሰው ደስተኛ ይሆናል ብዬ አስባለሁ። ሻይ ስንል አረንጓዴ ሻይ አለ ሎሚ ሻይ አለ። እንዲሁም ደግሞ ጥቁር ሻይ የሚባል አለ። ቀይ ሻይ አለ ወተት ሻይ የሚባል አለ እና ብዙ አይነት የሻይ አይነቶች አሉ የሻይ ጣዕሞች አሉ እና። በምንፈልገው ነገራቶች በለመድናቸው አይነት መልኩ ሻይ አዘን ወይም በቤታችን ውስጥ አዘጋጅተን መጠጣት አለብን ብዬ አስባለሁ። ሻይ መጀመሪያ ሲሰራ በምንድነው? ሻይ ማዘጋጀት ከፈለግን መጀመሪያ ውሃ እናፈላለን ከዛ በኋላ የፈለነውን ውሃ በደንብ ከፈለ በኋላ ሻይ ቅጠል በመጨመር እናማስለዋለን ማለት ነው። ከዚያ ደግሞ ምን ይቀረዋል? ስኳር ስኳር የምንወድ ከሆነ ስኳር አንድ ሶስት ማንኪያ እናደርጋለን ከዚያ በላይ እንዳናበዘው ከዚያ በላይ ከበዘነው ምናልባት የሻይ ጣዕም ይጠፋና ስኳር ስኳር ሊለን ስለሚችል ያው የሻይ የስኳሩን ትንሽ መቀነስ ይኖርብናል ማለት ነው። እና በዛ መልኩ አማስለን ትኩስ ከሆነ አብረደን መጠጣት ይኖርብናል ማለት ነው። እና ጥሩ የሆነ መዓዛ አለው ጥሩ የሆነ ጠረን አለው ሻይ እና ሻይን ተጠቀመው ብዬ እመክራለሁ። ለሁላችሁም ሻይ የማይጠቀም ካለ ከአሁኑ ጀምሮ አፊልቶ አዘጋጅቶ ሻይ እንዲጠቀም እመክራለሁ ማለት ነው። እኔ በበኩሌ እኔ ወንድማችሁ ሙባራክ አልቀቅር እመክራለሁ እንደዛ እንድታደርጉ ሻይ እንድትጠቀሙ ማለት ነው። እና ሲቀጥል ደግሞ አብዛኛው ማህበረሰብ የእኛ ማህበረሰብ ቡናን ይወደል ቡና የሚወድበት ምክንያት ምንድነው? የወንድ ባህልም እንደ ሀገር እንደ ኢትዮጵያ ሀገር ቡና በጣም ተወዳጅነት አለው። አልፎም ደግሞ ሽማግሌ እናቶቻችን አባቶቻችን የሚጠቀሙት ነገር ምንድነው ቡናን ነው። ከሻይ ይልቅ ማለት ነው ሻይ በብዛት ለህፃን ነው። ቡና ግን ያው እንዳለ ተሰብስበው ቤተሰቦቻችን እየተጫወቱ እየሳቁ ምን እያሉ ቡና አፍልተው የሚገበበዙበት ስርዓት ነው። ያላቸው እና የእኛ ባህል ቡና ትልቅ ወሰኝ ነገር ነው። ቡናን ተጠቀሙ ቡናም ጥሩ ነገር ለለመደ ማለት ነው። ላለመደ ግን ሻይ ሻይ ይመረጣል ሻይ ማለት። ያው እኛ ውስጠ ውስጠችንን ሲበርድና አሙቀን የምንጠቀመው ወይም እንቅልፍ እንብ ስለን ሻይ ነው መጠቀም ያለብን። የቡና ጥቅም ምንድነው? ካልን ቡና አብዛኛው ጊዜ መተኛት የማይፈልግ ሰው ማለትም አንዳንድ ሰዎች ለምሳሌ ሲያነቡ አይታችሁ ከሆነ ለንባብ እንዲረዳቸው በሚል ለንባብ እንዲረዳቸው በሚል ምን ያደርጋሉ ሻይ ቡና ጠጥተው ይተኛሉ እንትን ሲያነቡ ያድራሉ ማለት ነው። ከዚያ እንቅልፍ የሚባለውን ነገር ይከለክላቸዋል ያ ነገር እንደዚያ አይነት ነገር ስላለ ቡና መጠቀም ትችላላችሁ። ለምንድነው? ቡና ትልቅ የሆነ ለሚወደው ሰው ቡና ተመራጭ ነው። ቡና ባህላዊ የሆነ ነው ማለት ነው። የመጠጥ አይነት ነው ቡና አፍልተን ምን ብለን በጀበና እንጠቀመዋለን ማለት ነው። ቡናን እና ቡናም ያው እንደ ሻይ እኩል ትልቅ የሆነ ጠቀሜታ አለው ብዬ አስባለሁ። እና የሰው ልጅ ምርጣ ምርጫ ቡናም ወይም ሻይ ሊሆን ይችላል። የእኔ ምርጫ ግን ሻይ ነው። አመሰግናለሁ

ምን ያህል ጊዜ ወደ ገበያ ትሄዳለህ? እኔ እንኳ ወደ ገበያ የምሄድበት ጊዜ ቅዳሜና እሁድ ሲሆን ብቻ ነው ምሄድ። ወይም አልፎ አልፎ በሳምንት አራቴ ወይም ሶስቴ ልሄድ እችላለሁ በዛ ከተባለ ማለት ነው እንጂ ቅዳሜ ቅዳሜ ሁሌ ወደ ገበያ እሄዳለዉ። በሳምንት እንዲህ እሄዳለሁ በወር ደግሞ ሁለት እሄዳለሁ ማለት በወር አራት እሄዳለሁ በአመት ደግሞ እንግዲህ ወደ አስሬ ወይም ወደ አስራ ሁለት ጊዜ ልሄድ እችላለሁ ማለት ነው ወደ ገበያ እና የምሄደው ሰዓት ስንት ሰዓት ነው? ጡዋት ጡዋት ነው ምሄድ ጡዋት ጡዋት የሆነ አቃ ለመግዛት ስለሚመች ጡዋት በሰአቱ ተነስቼ በሰአቱ ለመሄድ እሞክራለው ማለት ነው። ከዛ የሚወጡትን ትኩስ የሆኑ እቃዎችን ወዲያውኑ አግኝቼ ለመግዛት እሞክራለሁ ማለት ነው። እና የሚፈቱ እቃዎችን ቦንዳ ሊሆን ይችላል ወይም ደግሞ አዳዲስ እቃዎች የታሸጉ እቃዎች ሊሆኑ ይችላሉ። ወዲያው ሰው ሳይመጣ ሰው ከመምጣቱ ወደ ገበያ ከመምጣቱ በፊት እኔ አስቀድሜ ሄጄ ያንን እቃ መግዛት ይኖርብኛል ማለት ነው። አና እንደዛ በማድረግ ነው እኔ አብዛኛው ጊዜ ገበያ ይምገበያይ በጧቱ በመነሳት ነው ለማለት ነው እና ይሄን የምጠቀምበት ሰዓቱ ማለት ነው። ብዙዎቻችን ወደ ገበያ ስንሄድ ገንዘብ ይዘን ነው የምንሄድ የተለያዩ ገንዘቦችን ይዘን ብዛት ያላቸውን ገንዘብ ይዘን ነው ወደ ገበያ የምንሄደው አዎ ትክክል ነው። ምክንያቱም እዛ ጋር ነው ቦኋላ የምንፈልገውን እቃ ለመግዛት ስንፈልግ ገንዘብ ልንጠየቅ እንችላለን። ገንዘብ ከሌለን አውጥተን መክፈል አንችልም ማለት ነው። አና ብዙ ገንዘብ መያዝ አለብን ማለት ነው። ያለበለዛ ገንዘብ ከሌሌና ሌላ ተቀናቃኝ ሌላ ተቀናቃኝ ሰው መጡ ያ ሰው እኛ የምንፈልገውን እቃ ሻጩ በፈለገበት ዋጋ አውጥቶ ሊከፍል ይችላል ማለት ነው። እንደዚ አንዳይሆን ገንዘብ ጠርቀም አርገን መያዝ አለብን ማለት ነው። እንዲሁም ደግሞ መከራከር አያስፈልግም ስንከራከር ገንዘብ ገበያ ቦታ ላይ ስንከራከር ሌላ የማይከራከር ሰው መጥቶ ሊወስድ ይችላል ማለት ነው። ደግሞ አልተለመደም እዚህ ሱማሊያ ሀገር ውስጥ እንደዚህ አይነት ነገር አልተለመደም መከራከር ምን ማለት አይቻልም ማለት ነው እና እና አብዛኛው ጊዜ ወደ ገበያ ብትሄዱ ብዬ የምመክራችሁ ስንት ሰዓት ነው ጡዋት ጡዋት ጡዋት ተነስታችሁ ለሊት ተነስታችሁ ወደ ገበያ ብትሄዱ ውጤታማ የምትሆኑ ይመስለኛል እና ብታስቡበት የተሻለ ነው በጧቱ ተነስታችሁ ወደ ገበያ ለመሄድ ብትሞክሩ ጥሩ ይመስለኛል ብዬ አስባለው። እናም ደግሞ ሌላው ምንድነው? ወደ ገበያ በምንሄድበት ሰዓት የምናሟላቸው ነገራቶች አሉ። የምናሟላቸው ነገራቶች አሉ ስል ለምሳሌ ዘንቢል ሆነም ሌላ እቃ ሊሆን ይችላል እነዛ አቃዎችን ማሟላት አለብን ለማለት ነው አመሰግናለው።

የምትወደው ቀለም ምንድነው? የምወደው ቀለም እኔ በብዛት ቀይ ነው ቀይ ቀለም በጣም እወዳለሁ ምክንያቱም በልጅነቴ ጀምሮ። ፊልም ሳይጀምሮ ቀዩ በጣም ደስ ይለኝ ነበረ ቀዩ። ሁሌም ዋናው ገጸ ባህሪው የዋህ ሆኖ አክተር ነው ብዬ ስለማስብ። ቀይ ቀለም በጣም ነው የምወድ እኔ። ቀይ ቀለም እወዳለሁ ሲቀጥል ደግሞ አረንጓዴ በጣም ደስ ይለኛል። ሰማያዊም እንዲሁ በጣም ደስ ይለኛል ማለት ነው እነዚህ ከረሮች። በጣም ደስ ይሉኛል እኔ። ቀይ ቀለም ግን በቃ የኔ ደስታዬ ነው ሁሌም ባየሁ ቁጥር ቀይ ቀለም በጣም ደስተኛ እሆናለሁ መለሰ። ቀይ ቀለም ስለ ቤቴ ቀለ ቀይ ቀለም መሆን አለበት ሳይሆን። መጫወቻ ሊሆን ይችላል ስልክ ሊሆን ይችላል ጫማዬ። ቀይ ቀለም ቢሆንልህ ደስ ይለኛል ካልሲዬ ወይም ደግሞ ኮፍያዬ ሰዓቴ ደፍተሬም እንዲሁ ስልኬም እንዲሁም ከበሩ። ቀይ ቀለም ቢሆን በጣም ነው ደስ የሚለኝ ምክንያቱም ቀይ ቀለም እኔ በጣም ነው የምወድ በቃ። ቀይ ቀለም ምን ልበላችሁ ደስታ ይሰጠኛል ትልቅ የሆነ ደስታ ማለት ነው። ቀይ ከለም ቀይ ቀለም ካላችሁ እንደውም እናንተ ደስተኛ የሆናችሁ ሰው አይነት አድርጌ ነው የማስብ የነበረ ልጅ እያለሁ ማለት ነው። አሁንም ቢሆን ቀይ ቀለም በጣም ደስ ይለኛል ሲቀጥል አረንጓዴ። አረንጓዴ በየቦታው በየሳሩ በየ አረንጓ አረንጓዴ ቦታ ካለ እዛ አረንጓዴ ቦታ ሄደን መተኛት እንችላለን። አየር መሳብ እንችላለን። ለአይን ራሱ በጣም የሚማርክ የሆነ። ከረር ነው አረንጓዴ እና አረንጓዴ በጣም ደስ ይላል ሲቀጥል ደግሞ ከአረንጓዴ በኋላ ሰማያዊ። ሰማይን ብናይ ራሱ እንዴት ደስ እንደምትል ሰማይ ማለት ነው። ሰማይ ልዩ የሆነ ገጽ እንትን አላት ገጸ መልካ አላት በጣም የምታምር ማለት ነው። አይታችሁ ከሆነ እና። ሰማይ ደግሞ በሁለተኛ ደረጃ ደስ የሚለኝ በሶስተኛ ደረጃ። ደስ የሚለኝ የቀለም አይነት ምንድነው ሰማይ ነው። ሰማይን በደንብ አድርጌ እወዳለሁ የምወደውን ምክንያት። በከረኖ ሰማይ ብቻ ሳይሆን አይታችሁ ከሆነ ውቅያኖስ ውቅያኖስ በጣም ሰፊ የሆነ ውቅያኖስ አረንጓዴ መስሎ ይታያል ማለት ነው። የሰማያዊ የሰማያዊ የሰማዩ ጨረር ጠረር እንትን ይሁን። ጨረርታ ይሁን ምን ይሁን አላውቅም ብቻ። አረንጓዴ መስሎ ይታየል ውሃ ውላ ማለት ነው ውሃው ከረኑ አረንጓዴ ይሁን አይሁን አላውቅም እኔ። ከሰማዩ ጋር ማች አድርጎ ይሁን አይሁን። እኔ እርግጠኛ አይደለሁም። እና ብቻ እኔ በጣም ደስ ይለኛል እንደዚህ ሰማያዊ ከረር። ከሩቅ ሆናችሁ ስታዪት። ውቅያኖሱን ሆነ ሰማያዊውን ሆነ። ሰማይን ውቅያኖስን ከሩቅ ሆናችሁ ስታዩት የተለየ የሆነ። የገጽታ ነው ያላቸው በቃ የሚማርክ የሆነ ገጽታ አለ እና በዛ ምክንያት እኔ ሰማያዊ ከረን በጣም ደስ ይለኛል። በአራተኛ ደረጃ ያስቀመጥኩት ከረን ደግሞ ምንድነው? ብራውን ከረን ነው። ብራውን በጣም ደስ ይለኛል ብራውን ከረን ምን ልበላችሁ በቃ። የሆነ እሱ በቃ አለ አይደል ይቋቋማል ቆሻሻን ይቋቋማል አብዋራን ይቋቋማልና። እሱ ከረን ካለ ለምሳሌ በጣም ጽዳትን እንድንጠብቅ ያደርገናል ማለት ነው እና። ብራውን ከረን በጣም ደስ ይለኛል ማለት ነው ግራጫማ ከረን እንለዋለን በእኛ አጠራር እና። በጣም ደስ ይለኛል ያከረን። ለምሳሌ ቸኮረን የቸኮሌት ከረኑ። ብራውን ወይም ግራጫማ ከረን ነው ስለዚህ። የቸኮሌት ከረም የኬክም ከረን። የለባበስ የምንለብሰው አይነት አንዳንድ ብሮን ከረን ብናደርግ ብዬ ማሳሰቢያ። እናገራለሁ ማለት ነው እወዳለሁ እና። ደስ ይላል ብቻ ብራውን ከረን። እና እነዚህ አራቱ ቀለሞች በጣም ደስ ይሉኛል። ቀይ። አረንጓዴ። እንዲሁም ደግሞ ሰማያዊ። ከዛም ደግሞ ብራውን ከረን። በደረጃ አስቀምጫችኋለሁ የምወዳቸውን ማለት ነው እና በጣም ደስ ይለኛል። ግን ደግሞ በልብስ ደረጃ ልለብሰው የምፈልግ ከረን ምንድነው? ነጭ ከረን ነው ነጭ ከረን። በልብስ ደረጃ። እወዳለሁ ልለብሰው ማለት ነው በተለይ። ጁማ ጁማ አርብ አርብ። ያን ከረን ነጭ ከረን ነው ለብሼ የምሄድ ነጭ ልብስ ነው ለብሼ የምሄድ ሱና ስለሆነ ደስ ይለኛል በቃ። በልብስ ደረጃ። ነጭ ልብስ ደስ ይለኛል እኔ። እወዳለሁ ማለት ነው ነጭ ልብስ ጎቢዬ ጫማዬ ነጭ ቢሆንልኝ የምለብሰው ነገር ነጭ ቢሆንልኝ። ደስ ይለኛል በጣም እና። እነዚህ ናቸው የምወዳቸው ከረኖች።